ሰዎችን በአይን ትመለከታለህ ወይ? ነው የምለው ያው ሴት ስለሆንኩኝ ሰዎችን በአይንሽ ትመለከቻለሽ ወይ ለሚለው ጥያቄ አይ ብዙ ጊዜ የሰዎችን አይን እያየሁ ማውራት የምችል ሰው አይደለሁኝም። በቃ ወይ መሬት መሬት አያለው ወይ ወደ ጎን አይለው ምናምን ሳወራ የሰዎችን አይን አይቼ የማወራ ሰው አይደለሁኝም። ማለት አዳዲስ ከሆኑ በደንብ አንዳንዴ ደግሞ የሆነ ነገር የምደብቃቸው ነገሮች ምናምን ካሉ የሰዎችን የሚታወቅብኝ ይመስለኛል መሰለኝ የሰዎችን አይን ተመልክቼ አላወራም። በተረፈ ደግሞ በቃ በጣም የምቀርባቸውን ሰዎች ምናምን ያየው አወራለሁ። ግን ብዙም ሰዎችን እኔም ስንተያይ ብዙም ያስፈራኛል። እና የሰዎችን አይን ፍጥጥ ብዬ የማይ አይነት ሰው አይደለሁኝም። ያው እመለከታለሁ በጣም ግን በጥቂቱ በጥቂቱ እያየሁ ነው የማወራው። ስለዚህ የሰዎችን አይን ትመለከታለህ ወይ? ነው የሚለው አዎ እመለከታለሁ። በጣም በጥቂቱ ግን ደግሞ የሰዎችን ሳወራ ከሰዎች ጋር ምንም አይነት እንትን ላይ የሰዎችን አይን እያየ እንደሌላ ሰው የማወራ አይነት ሰው አይደለሁም። ያስፈራኛል የሰው አይን እና ይሄ ነው መልኬ ለምን እንደሆነ አላውቅም ግን በጣም ነው የሚያስፈራኝ ጎንበስ ብዬ የምሄድባቸው አጋጣሚ ይቻላል የሰው አይን ከመፍራቴ ተነሳ ይሄንን ይመስላል አመሰግናለሁ።

የምትወዱት ምግብ ምንድን ነው ነው የሚለው እንግዲህ እኔ ሴት ስለሆንኩኝ እና አንድ ሰው ስለሆንኩኝ ስለ እኔ ስለማወራ የምወደው የምትወጂው ምግብ ምንድነው? ነው ተብዬ ነው መጠየቅ ያለብኝ እንግዲህ እኔ የምወደው ምግብ። በዓል ሲሆን ዶሮ ደስ ይለኛል። ዶሮ አይብ እና እንቁላል በደንብ ደግሞ የምወደው እንቁላል። ዶሮ ውስጥ የገባ እንቁላል በጣም የሀበሻ ከሆነ ደግሞ በደንብ ጣፍጦኝ ነው የምበላው ደስ ብሎኝ ነው የማደርገው። ከዛ እንግዲህ ክትፎ ለብ ለብ ተደርጎ ምናምን ይጣፍጣል ደስ ይለኛል። ጉበትም ለብለብ ተደርጎ ተጠብሶ መብላት ደስ ይለኛል እንደዚህ በዓላት ምናምን ሲሆኑ ማለት ነው። ዝም ብሎ ቀን ከሆነ ደግሞ ያው ምስር ወጥ እወዳለሁ። ቆንጆ ተደርጎ የተሰራ ድግስ ድግስ ወጥ የሚል ምስር ወጥ እወዳለሁ። ሽሮም እንደዚችው በቲማቲም ከተሰራች እወዳለሁ በቃ እነዚህ እነዚህ ምግቦች ነው የምወደው። እንግዲህ አሁን ላይ አመሰግናለሁ።

ኮፍያ ማድረግ ትወጅያለሽ ወይ ነው የሚለው ጥያቄ? ያው ኮፍያ ማድረግ አሁን አላደርግም እውነታ ለመናገር አላደርግም። ግን ደግሞ እንደዚህ ክረምት ምናምን ሲሆን አለ አይደለ ይሄ የሹራብ በደንብ ደግሞ ይሄ የቁጥጥር ተሰርቶ በሹራብ የሚሰሩ ኮፍያዎች አሉ በጣም ነው የሚያማምሩት እስከርብ ያላቸው ማለት ነው። እነሱን አደርጋለሁ ክረምት ሲሆን ማለት ነው እነሱን እጠቀማለሁ ክረምት ሲሆን ከዛ ባለፈ ግን። ኮፍያ ኖርማል ኮፍያዎች ምናምን አልጠቀምም አላደርግም ሴትም ስለሆንኩኝ ብዙም ስለማያስፈልገኝ አላደርግም። ግን ደግሞ በዛ ወቅት ማደርጋቸው ኮፍያዎች አሉ። ክረምት ሲሆን የሹራቡ ደስ ይለኛል ማለት ነው አመሰግናለሁ።

በስራ ስንት ጥሪ ታደርጋለህ ወይ ነው የሚለው ጥያቄው? ያው ሴት ስለሆንኩኝ በስራ ስንት ጥሪ አደርጋለሁ። ያው የስልክ ጥሪ ነው ሊሆን የሚችለው። ምናልባት አንድ ስራ ላይ ተሰማርቼ ነበር። አንድ ሰሙን እና እሱን በሚመለከት ላውራ። ምክንያቱም እሱ ላይ በደንብ ከሰዎች ጋር ከቬንደሮች ጋር በጣም እደዋወል ነበረ። እና በጣም ብዙ ጥሪዎችን ነው የማደርገው። በቀን እስከ ሰላሳ ሚደርሱ ጥሪዎችን አድርጌ አውቃለሁ። በቀን ማለት ነው ስለዚህ በጣም ከባድ የሆነ ማለት ነው። እኔ ብዙም ልምድ የለኝም ስልክ የመደዋወል ግን እንደዛ አድርጌ አውቃለሁ። እና በቀን ስንት ጥሪ ታደርጋለህ ወይ ኖርማል ቀን ከሆነ? ምናልባት አንድ ስራ ላይ ተሰማርቼ ነበር። አንድ ሰሙን እና እሱን በሚመለከት ላውራ። ምክንያቱም እሱ ላይ በደንብ ከሰዎች ጋር ከቬንደሮች ጋር በጣም እደዋወል ነበረ። እና በጣም ብዙ ጥሪዎችን ነው የማደርገው። አድጌ ማቅባቸው ጊዜያቶች አሉ። ለአንድ ወር አንድ ኢቨንት ማኔጅመንት ላይ የሚሰራ ድርጅትጋ እሰራ ነበር። እና እኔም አንዱ የአብሮን እምንሰራ አንዱ አባል ነበርኩኝ። በዛ ወቅት እንግዲህ እሱን አይቻለሁ ማለት ነው። እንግዲህ እመሰግናለሁ።

ዜናውን ከየት ታገኛለህ ነው ሚለው ወይንም ደሞ ዜናን ከየት ታገኛለሽ የሚል መልስ ለመመለስ ያህል? አሁን ላይ እንደበፊቱ ቴሌቪዥን ላይ ቁጭ ብዬ ዜና ምመለከትበት ጊዜ አክትሟል በጣም ረጅም ጊዜ። እንደው ቤተሰቦቼ ያዩ ይሆናል እንጂ እኔ አይቼ አላቅም እውነት ለመናገር አይቼ አላቅም። ብዙ ጊዜ ያው ዜናዎችን የማየው ከፌስቡክ ነው። ፌስቡክ ላይ አያለው። ብዙ ጊዜ የማገኘው እሱ ላይ ነው ብዙ ዜናዎችን ያገኘሁትም እስካሁን። እሱ ላይ ነው አዲስ ነገርም ሲኖር ምናምን እሱ ላይ ነው ማየው ምን እየተከናወነ ነው ሶሻል ሚዲያው ላይ? ምን እየተከናወነ ነው? ሌሎች ነገሮች ላይ ሚለውን ነገር ሳጣራ ማጣራው። እማየው እንግዲ እሱ ላይ ነው ማለት ነው ምመለከተው። ስለዚ እንደዛ ነው እያደረኩኝ ያለሁት ለጊዜው። እንደዛ ነው ማደርገው ዜናዎችን ማገኘው አሁን ላይ ከሶሻል ሚዲያ ነው። ከዛ ባለፈ ደሞ እኔ ያመለጠኝ ነገር ምናምን ካለ ጓደኞቼም ደውለው እንዲ እንዲ ነገር ሰምተሻል ምናምን ይሉኛል። ሁለተኛ መንገዴ እሱ ነው። ሶስተኛ ደሞ እቤት ውስጥ ራሱ ስመጣ ያው ቤተሰቦቼ ዜና ምንም ስለሚያዩ ሲወያዩ ምሰማባቸው አጋጣሚዎች አሉ። አራተኛው ደሞ ያው ክርስትና እናቴ ጋ እሄዳለው። እነዚ ለማየት ምናምን በሳምንት አንዴ ምናምን እና። እነሱ ጋም ስሄድ ማያቸው ነገሮች አሉ ምሰማቸው ነገሮች አሉ። እንዲ እንዲ ሰምተሻል ምናምን ይላሉ እና ያው ቢጠቅምም ባይጠቅምም ምትሰማው። ስለ ሰፈርም ቢሆን ስለ አዳዲስ ነገሮችም ስለ ሀገርም ቢሆን ስለ ሚዲያው ላይም እየተከናወነ ስላለው ነገርም ቢሆን ምሰማው ከእነሱ ነው። በብዛት። ሁለተኛ እናቴም አለች ቤት እንግዲ በደረጃ ከዛ ጓደኞች አሉ። እኔን በሚመለከት ከሆነ አሁን ለምሳሌ የሆነ ሰው ካረፈ ምናውቀው ሰው ከሞተ ምናምን እንደዛ እንደዋወላለን። ሌላው ደሞ አብዛኛው ደሞ እንደ ሀገርም አዳዲስ መረጃዎችን ምናምን እማገኘው ከፌስቡክ ላይ ነው ማለት ነው። ፌስቡክ ብዙም እያየው አደለም ያለውት አሁን ግን እሱን ከፈት አድርጌ ያለውን ነገር አያለው ማለት ነው እሰማለው ማለት ነው። ይሄ ነው ያለው። የስራዎችን በሚመለከት ደሞ አሁን ላይ ቴላግራም በጣም እየጠቀመኝ ነው ያለው። አሁን እንደውም አንድ ዜና እኔ እንደውም እኔ መስራት እየቻልኩኝና አቅሙ እያለኝ ሌላ ማይሆን ነገር ላይ ጊዜዬን እያባከንኩኝ አንድ ያመለጠኝ ስራ እንዳለ እስከ ጥሩ ገንዘብ ሚባል የሰሩበት ስራ እያየሁኝ ነበርና። አሃ አንዳንዴ ለካ መወሰን ያለብንን ነገር ቶሎ ወስነን እንደዚ ስራዎችንም ምንም መስራት እንዳለብን ምክንያቱም እሱ ዜና ከደረሰኝ ቆይቷል። ግን ያው እየወላወልኩኝ አልሰራሁትም ነበረ። ግን መጨረሻ ላይ እንግዲ የሰሩ ሰዎች ጥሩ ክፍያ ተከፍሏቸዋል ማለት ነው። ይሄንን ነው ማለት ምችለው እንግዲ ለዛሬ አመሰግናለው

ድርጅቶች የድርጅት ሰዎች ዝግጅቶች ላይ ትሳተፋለህ ወይ ነው የሚለው? ያው እኔ መጠየቅ ያለብኝ ሴት ስለሆንኩኝ የድርጅት ዝግጅቶችን ትሳተፊያለሽ ወይ ተብዬ ነው። ይሄ በነገራችሁ ላይ ይሄንን የማደርገው ያው ጽሁፉም እያሰለጠንኩ ያለሁት ኤአይን ስለሆነ ጽሁፉም በደንብ እንዲረዳው ከማሰብ ነው እንጂ ከሌላ አይደለም። ሶ የድርጅቶች ዝግጅቶች ላይ ትሳተፊያለሽ ወይ ለሚለው ጥያቄ? አይ አልሳተፍንም። ምናልባት አንድ ሁለቶች ላይ ተገኝቼ አቅ ይሆናል እንጂ ብዙም አይደለሁኝም። ግን በጣም ብዙ እንደሚጠቅም አውቃለሁ በጣም እንደሚጠቅም ለስራም ለራሴም ለብዙ ነገር ሊጠቅመኝ እንደሚችል አውቃለሁ ገነዘባለሁ። ግን ጎበዝ ተሳታፊ አይደለሁኝም እንግዲህ ንቁ ተሳታፊ መሆን እንዳለብኝ ይሰማኛል። ሶ አሁን ላይ ድርጅቶችን የሚያዘጋጃቸው ዝግጅቶች ላይ ወደፊት እንግዲህ ያው በደንብ አክቲቭሊ በመከታተል ብሳተፍ ኔትወርክ ብፈጥር ሰዎችን ባገኝ እመኛለሁ። ማለት ነው እንደውም ቆንጆ ጥያቄ እና የሚያነቃ ጥያቄ ነው። ያገኘሁትን እዚህ እዚህ ላይ። የድርጅቶች ዝግጅቶች ላይ አሁን ላይ የተሳተፍኩኝ አይደለም። ያለሁትኝ ወደፊት ግን በደንብ የምትሳተፍ ይሆናል ማለት ነው። በደንብ ተዘጋጅቼ የምትሳተፍ ይሆናል እንግዲህ እንዲህ አይነት ዝግጅቶች ሲዘጋጁ ሊንክድኢን ላይ የሚለቀቁ የኢቨንት እንትኖች አሉ። እዛ ላይ ፎርሞች ላይ ይሞላና አፕላይ ይደረግና ከዛ በኢሜል ደርሶ ነው። እንግዲህ እዛ ፕሮግራሞች ላይ የምንገኘውና እንደዚህ አይነት እድሎች ሲገኙ ከዚህ በኋላ እንግዲህ በጣም እየመረጥኩኝ እና ለኔ ይጠቅማል። ብዬ የማስባቸው የድርጅቶች ፕሮግራሞች ላይ ብሳተህ ተጠቃሚ የምሆነው እኔ ነኝ። እና እንደዛ ለማድረግ ዝግጁ ነኝ። ከዚህ በኋላ ደግሞ ያሉትን ጊዜያቶቼን አብቃቅቼ እንደዛ እያደረኩ የሚቀጥል የሚቀጥል ነው የሚሆነው ማለት ነው። ከእውቀትም ከልምድም ከኤክስፒሪያንስም በጣም ብዙ ነገር ላገኝ እንደምችል አውቃለሁ። ኔትወርክም ይፈጥራል ሰዎችን መተዋወቅም እድሎች ይመጣሉ። ለምሰራቸው ስራዎችን በጣም ወደፊት ይረዱኛል ብዬ አስባለሁ። እና እንደዛ ነው። ለጊዜው ግን የድርጅቶች ዝግጅቶች ላይ ምናልባት ሁለቴ ነው በህይወቴ የተሳተፈ የማውቀው። ብዙ ድርጅቶች ላይ ተሳትፌ አላውቅም። ፎርሞችን ግን ሞልቼ ተልኮልኝ ያውቃል ስላልሄድኩኝ ነው እንጂ እኔ ማለት ነው። ይሄንን ይመስላል አመሰግናለሁ።

እሳት ማንደድ ትችላለህ ወይ ነው የሚለው ያው ሴት ስለሆንኩኝ እሳት ማንደር ትችያለሽ ወይ ለሚለው ጥያቄ በሚገባ? በቃ አሁን ላይማ በቃ በደንብ የተማርኩት ነገር እና የለመድኩት ነገር ቢኖር በሰአት ማንደድ ነው። ምክንያቱም ስቶባችን ተበላሽቷል እና እሱ ስለተበላሸ በቃ። ምንም ነገር የምንሰራው ምግብ የምንሰራው ምናምን በእሱ ነው። ስለዚህ በየቀኑ ማለት በሚቻል ሁኔታ ያው እናቴም ስላለች በየቀኑ እንኳን ላይሆን ይችላል። ግን በየተወሰነ ጊዜያቶቹ እሳት የማንደድ ግዴታ ውስጥ ነው ያለሁትኝ እና እሱ ነገር ደግሞ እሳት ማንደድ እንድችል አድርጎኛል ማለት ነው። በከሰልም አነዳለሁ አሁን ለምሳሌ በከሰል ሲሆን ምንድነው? የማደርገው እንጨቶችን ስንጥር አድርጌ አዘጋጃለሁ ከዛ እንጨቶችን ከሰሉ ላይ አስቀምጠዋለሁ። ከዛ ካርቶን ካገኘው ደግሞ በጣም አሪፍ ይሆናል ማለት ነው። ካርቶን ቀርጄ አደርግበታለሁ ላስቲክ አደርጋለሁ ከዛ ንፋስ የሌለበት ቦታ በመሄድ እሳቱን ጭሬ አያይዘዋለሁ ማለት ነው። የአንድ ሁለት ሙከራ በኋላ ይሳካልኛል። ሌላው ደግሞ ሻማ ካለ ደግሞ በጣም ቀላል ይሆናል። በሻማ አያይዛለሁ ማለት ነው ካርቶን ባይኖርም በእንጨት አያይዛለሁ በወረቀትም ያያይዝኩባቸው ጊዜያቶች አሉ። ግን እንጨት ትንንሽ የሆኑ እንጨቶች አስፈላጊ ናቸው። እሰትን ለማያያዝ እና እንደዛ አድርጌ አውቃለሁ ማለት ነው። እንጨትም አያይዤ አውቃለሁ አንድ ሁለት ይመስለኛል በእንጨት ቀላሉ ነገር ከስል አያይዞ እንጨቱን እላዩ ላይ ማድረግ ነው። እንደዛ ከሆነ በጣም ቀላል ነው። ግን ደግሞ እንጨቱን ደግሞ በደንብ ጥዶ መሬት እሱን ነገር ማያያዝ ትንሽ ይፈትናል ግን። እሱንም ነገር አድርጌ አውቃለሁ ግን ከነደደ በኋላ ያለው ደስታ ያለው ሳትስፋክሽን ይለያል። ደስ ነው የሚለው የመጨረሻ እና ለጥያቄ መልስ የሚሆነው እሰት ማንደድ ትችያለሽ ወይ ለሚለው ጥያቄ አዎ እችላለሁ። አሁን ላይ እንደውም በደንብ ከመልመድ የተነሳ ምግቦችን ለመስራት የምጠቀመው እሱ ነው። ስቶፍም ስለሌለን ማለት ነው። ይሄ ነው መልሴ አመሰግናለሁ።

አዎ በአንድ ጊዜ በጣም ብዙ ስራዎችን ማስተናግድባቸው አጋጣሚዎች አሉ። በጣም ግን አንድ ነገር ላይ ትኩረት አድርጌ እንድሰራ አይጋብዘኝም። በአንድ ጊዜ ብዙ ስራዎችን ሳስተናግድ ጎበዝም አይደለሁም። እንደዚህ አይነት ስራዎች ላይ ስለዚህ ትንሽ ነገሮችን እንትን ለማድረግ ይከብደኛል። ያው እንቅልፌን እንዳጣ ነው የምሆነው። ወይ እንቅልፌን ወይ ጊዜን? በቃ ትርምስምስ ያለ ነገር ውስጥ ነው የምሆነው። በአንድ ጊዜ ብዙ ስራዎችን የማስተናግድበት አጋጣሚ ገጥሞኝ ያውቃል ብዙ ጊዜ ማለት ነው። እና አንድ ነገር ላይ ፎከስ እንዳላደርግ ነው የሚያደርገኝ። ያው አቅሜን ጠቅላላ እዛ ነገር ላይ እንደጨረስነው የምሆነው። እና ብዙ ጊዜ አልወደውም እንደዚህ አይነት ነገሮች ሲያጋጥሙኝ አልወዳቸውም። ምክንያቱም በቃ አተኩሬ አንድ ነገር ላይ ካልሰራሁ በስተቀር በቃ አይምሮዬም ጭንቅንቅ ነው የሚልብኝ ምናምን እና ከዛም አንፃር ነው። እንግዲህ ብዙ ስራዎችን አስተናግጄ አስተናግደሽ ታውቂያለሽ ወይ ነው የሚለው? አዎ አስተናግጄ አውቃለሁ። ግን እንደሱ አይነት ልምዶችን አልወዳቸውም አመሰግናለሁ

የስራ ምኞትሽ ምንድነው? ነው የሚለው ያው የስራ ምኞቴ እኔ ምንድነው ያው ሴት ስለሆንኩኝ እንደዛ ነበርኩኝ እንጂ። ጥያቄው የሚለው የስራ ምኞትህ ምኞቶችህ ምንድን ናቸው? ነው የሚለው እና የኔ የስራ ምኞቶቼ። አሁን ላይ አሁን ላይ እንግዲህ የፍሪላንሲንግ ስራዎችን እንደዚህ መስራት። ብጀምርና በደንብ እሱን ነገር መስራት እየቀጠልኩኝ የተወሰነ ገንዘቦችን ማገኝ ከሆነ ደግሞ ሰዎች ላይ መስራት ነው የምፈልገው። በቃ የእውነት ሰዎችን ማገልገል የእውነት በሚፈልጉት ዘርፍ ሰዎችን ማብቃት። የመጀመሪያ የምኞቴ ምንድነው? ያው በደንብ ማነባቸው መጽሐፎች አሉ። ራሴንም ስለ አይምሮ ተረድቼ ኒውሮ ሳይንስ ጋር በተያያዘ እውቀቶችን አዳብሬ። የሰው ልጅ ሲስተም እንዴት እንደሚሰራ በደንብ አጥንቼ። መጀመሪያ ሰዎች እራሴ ያንን ነገር ተግባራዊ ማድረግ ከዛ በኋላ። ሰዎች ደግሞ ያንን ነገር ተረድተው እራሳቸውን በጣም አክብረው ራሳቸው እንዴት አድርገው ህይወታቸውን በቀላል አሁን ላይ። እኔ አሁን ለምሳሌ በጣም ከባድ ሂደቶችን እያሳለፍኩ ነው ያለሁት በእያንዳንዱ ነገር። ገንዘብ በማግኘት ሰርተህ በማማከር ሰዎች ልምዶቻቸውን በማጣት እንዴት አድርጌ ይሄንን ነገር ልለፋው። አሁን ለምሳሌ አንዳንዴ የሆነ ችግር ሲያጋጥመኝ እንዴት ማለት እንዳለብኝ አላውቅም። በቃ ጭንቀት ውስጥ ነው የምገባው። ይሄንን ግን ሰዎች በቀላሉ አእምሮአቸው እንዴት እንደሚሰራ ካወቁ እንዴት ሲስተማቸው እንደሚሰራ ካወቁ ቀላል ይሆናል ማለት ነው። እነሱ የሚያጋጥማቸውን ነገር ችግራቸውን ሶልቭ ለማድረግ ቀላል ይሆናል ማለት ነው። እነሱ ስለዚህ ከዛ አንፃር እንግዲህ እኔ ከዛ ጋር የተገናኘ ስራ መስራት ብችል የመጀመሪያው ደስ ይለኛል። ሁለተኛው ደግሞ ራሴን አጠናክሬ ከመጣሁ በኋላ ሰዎችን ራሳቸውን እንዲችሉ በገንዘብም በስራም ራሳቸውን እንዲደግፉ ስልጠናዎችን በደንብ ትምህርቶችን አግኝተው ወደ ህይወታቸው መስመር እንዲሄዱ ማድረግ። ሁለተኛው እቅድ የሄደው ሶስተኛው ደግሞ በጣም የማያቸው ሰዎች አሉ መንገድ ላይም ሆኖ ትምህርቱ ስፔሻሊ ወጣቶች ወጣቶች አሁን በጣም በየመንገዱ ወድቀው ህፃናቶች እነሱን ወደ ትምህርት ቤት የሚያስገባ ድርጅት ነገር ኖሮኝ። እነሱን በቃ እዛ ላይ በደንብ ብሰራ። እሱን እንኳን ድርጅት እንኳን ባይኖረኝ እዛ ላይ እንደተወሰነ ማገዝ ብችል ብዬ አምናለሁ። እና እዚህ ምድር ላይ እያለሁ። በጣም ብዙ ተቀብያለሁ ካምላኬ ከሰው ላይሆን ይችላል። እውነት ለመናገር እናትና አባቴ ብዙ ነገር አድርገውልኛል አልክድም። እናትና አባቴ ብዙ ነገር ሰጥቶኛል ግን ደግሞ አምላኬ እጅግ በጣም ብዙ ጤናዎችን ሰጥቶኛል እጅግ በጣም ብዙ በነፃ ብዙ ነገር ሰጥቶኛል። እና እሱን ከፍዬ ማለፍ ነው የምፈልገው። እሱን ለመክፈል ደግሞ ግዴታ ህይወት የተስተካከለው እንደ አይነት ስራዎች መስራት አለብኝና። እንግዲህ የኔ ህልም የስራ ምኞቶቼ እነዚህ ነገሮች ናቸው። እንግዲህ ይቅርታ ስሜታዊ ሆኜ ነው ያወራሁትኝ አመሰግናለሁ

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው ነው የሚለው ያው እኔ ሴት ስለሆንኩኝ የትርፍ ጊዜ ጊዜዎችሽ ማሳለፊያዎች ምንድን ናቸው? ተብዬ ስትጠየቅ የምመልሰው መልስ። ያው ብዙ ጊዜ ፊልም አያለው አልፎ አልፎ ፊልሞችን አያለው። ከዛ በተረፈ ደግሞ አሁን ቼዝ ጌሞችን መጫወት ምናምን ደስ ይለኛል። አንዳንዴ አንዳንዴ ደግሞ በቃ ከጓደኞቼ ጋር በጣም ምቅርባት አንድ ጓደኛ አለችኝ አሁን ላይ። ስሜቴን የምትጋራኝ ከእሷ ጋር አወራለሁ ሌሎች ከጓደኞቼ ጋርም አወራለሁ ማለት ነው። እንደዛ ማደግ ድረስ ይለኛል። ሌላውም የማደርገው ነገር በቃ እንደዚህ ነው የማደርገው በቃ መጽሐፍ ማንበብ ካለብኝ አዎ እሱን እንደ ስራ ስለማየው ነው። መጽሐፍ ማንበብን በደንብ ፕሮግራም መድቤለት እንደ ትርፍ ጊዜ ማሳለፊያ ሳይሆን እንደ ስራ ነው የማየው እና ፕሮግራም መድቤለት ነው ያደረኩኝ ያለሁት እኔ እንደ ስራ ቆጥሬው ማለት ነው። አንዳንድ ጊዜም እንግዲህ ስፖርቶች ምናምን እሰራለሁ እሱንም እንደ ትርፍ ስራ ማሳለፊያ ሳይሆን እንደ አንዱ የህይወቴ አካል ስለማየው። የትርፍ ጊዜ ማሳለፊያ አይደለም ማለት ነው። ስፖርትም ስለዚህ የትርፍ ጊዜ ማሳለፊያዎቼ እንግዲህ የጠቀስኳቸው ናቸው በእንደዛ ነገሮች ጊዜዬን አሳልፋለሁ ማለት ነው። ትርፍ ጊዜዬን ባይሆን ሲደብረኝ ምናምንም እንደዛ ነው የማደርገው። ፊልሞች ማየት አንዳንዴ ምናምን እንደዛ ነገሮችን አደርጋለሁ ከሰዎች ጋር አይ ሲደብረኝ እንኳን ከሰዎች ጋር ብዙም አላወራም። የትርፍ ጊዜ እንግዲህ በዛ መልኩ ነው የማሳልፈው። አመሰግናለሁ

መንዳት ትችላለህ ወይ ነው የሚለው ያው መኪና ነው የሚሆነው። እኔ ሴት ስለሆንኩኝ መንዳት ትችያለሽ ወይ ለሚለው ጥያቄ። ትክክለኛ መልስ የሚሆነው አልችልም ነው። አልተማርኩም ግን መማር በጣም ነው የምፈልገው መንዳት። ብችል ደስ ነው የሚለኝ የመጨረሻ ግን። በሚያሳዝን ሁኔታ መኪና መንዳት አልችልም ማለት ነው። አልተማርኩኝም ግን በእርግጠኝነት የምማረው ነገር ይሆናል ማለት ነው። ተምሬ እንግዲህ ደግሞ ከአንዱ ጋር በደንብ ተለማምጄ መኪናም ሲኖረኝ። እንደሚኖረኝ ደግሞ በህይወት ካለሁኝ እርግጠኛ ነኝ። እና? መንዳት ትችላለህ ወይ ለሚለው ጥያቄ? አልችልም ግን መለማመድ እፈልጋለሁ ነው መልሴ አመሰግናለሁ

በእጅ መጻፍ ትወዳለህ ወይ? ነው የሚለው ጥያቄው ያው እኔ ስለሆንኩኝ። በእጅ መጻፍ ትወጃለሽ ወይ የሚለውን ጥያቄ ለመመለስ ያህል አዎ። በደንብ ማለት ነው እኔ በጣም የሚገርመኝ ነገር አሁን ላይ። ቴክኖሎጂው በደንብ ተራቋል እንግዲህ ሁሉንም ነገር ሪከርድ ያደርጋል ላፕቶፕም ስልክም አለ። ብዙ እሱን የሚሰሩ ነገሮች አሉ። እና አሁንም ግን ትምህርቶችን ስከታተል የሚጠቅሙ ፖድካስቶችን ሳይ ለኔ ይሆናሉ። የምላቸውን ነገሮች ሳይ በቃ በእጄ ነው ኖት የምይዘው። አንዳንዴ አንዳንድ ኮርሶች ላይ ራሱ ኖት እንዲያዘጋጅልኝ ምናምን አደርጋለሁ። ግን እሱ አይመቸኝም። ለኔ ለመማር የሚመቸኝ ኖት እየጻፍኩኝ ምናምን ስማር ነው። አይ ዶኖው በጣም ጊዜ ይወስዳል ግን እንደዛ አድርጌ ስማር ነው። በተሻለ መልኩ እዛ ነገር ላይ መገኘት የምችለው ወይ እየገባኝ መሄድ የምችለው ማለት ነው። ኖት እየጻፍኩኝ ስሄድ ኢቭን በጣም ዌስት ጊዜችን በጣም እያቃጠለብኝም ቢሆን ማለት ነው። ከዛ በመቀጠል ደግሞ ምንድነው የማደርገው? ያው በእጅ መጻፍ ላይ ጆርናሎችን እጽፋለሁ አሁን ጠዋት ተነስቼ ሞርኒንግ ጆርናል አለ አእምሮ ውስጥ ያሉ ሀሳቦችን ጠቅላላ አውርጄ እጽፋለሁ። እንደዛ ስሆን ውስጤንም ቅልል ነገር ይለኛል። እና እንደዛ አደርጋለሁ። ሌሎች ነገሮችም አሉ። ግራቲቲውድም አንዳንዴ እጽፋለሁ። ምናምን አሁንም እና የምማር አይነት ስሜት ነው የሚሰማኝ ደብተሮች ሁላ ገዝቼ እንደዛ አደርጋለሁ። ብዙ ጊዜ እና በጣም በእጄ መጻፍ በጣም ደስ የሚለኝ እና የምወደው ነገር ነው። በጣም በቃ ምንም እንኳን ቴክኖሎጂው እየተራቀቀ ቢሄድም እኔ ግን አሁንም አሁንም እዛ ላይ ነኝ ያለሁትኝ እና በደንብ እየጻፍኩኝ እየተማርኩኝ ራሴን እያስተማርኩኝ የሚሄድ ሰው ነኝ። እንግዲህ ይሄንን ይመስላል በእጅሽ መጻፍ ትወጃለሽ ወይ? ለሚለው ጥያቄ በእጄ መጻፍ እወዳለሁ። አብዛኛውን ጊዜ እንደውም በእጄ ነው እየጻፍኩኝ ያለሁት። ደብተሮች ሁላ አሉኝ በተለያየ አሁን ለግራቲቲውድ ደብተር አለኝ። ለጠዋት ጠዋት ለምጽፈው መጽሐፍ ደብተር አለኝ። ለምስጋና ደብተር አለኝ። ደግሞ መሃላችን መንፈሳዊ ትምህርቶችም አሉ ለእነሱ የሚሆኑ ትምህርቶች አሉኝ። ለምከታተላቸው ፖድካስቶችም አለኝ። ስለዚህ ለሁሉም ነገሮች አሉኝ እና በእጄ መጻፍ በጣም ነው የምወደው። ደስ ብሎኝ የማደርገው ተግባርም ደግሞ በእጄ መጻፍ ነው የማላቋርጠው ነገር ቢኖር። የሚገባኝም ጭምር እና እንደ እስኪቢርቶ ሁላ ብዙ ጊዜ እስኪቢርቶና ወረቀት ከእጄ ባይጠፋ ደስ ይለኛል። ኖቶችንም እይዛለሁ ምናምን ማለት ነው። እንግዲህ ይሄንን ይመስላል። እጅግ አድርጌ አመሰግናለሁ ለጥያቄ በሚገባ መልስ የሰጠው ይመስለኛል አመሰግናለሁ

የስራ ልብስ ትለብሳለህ ወይ ነው የሚለው? አዎ ማለት የተለየ ነገር አለኝ። የተለየ ዩኒፎርም ምናምን ምናምንም ባይሆን። ለስራ የሚሆኑ ልብሶች አሉኝ አሁን ለምሳሌ ቤቴ ውስጥ ሆኜ ስሰራ የምለብሳቸው ልብሶች አሉ ውጪ ደግሞ ስራዎች ካሉኝ ለነሱም የሚመቹ ቀለል ያለ ለመንቀሳቀስ የሚመቸኝን ልብስ እለብሳለሁ እመርጣለሁ ማለት ነው። ከዛ ውጪ ግን በዩኒፎርም ለምሳሌ ጋወን የሚያስፈልጋቸው ስራዎች አሁን ለምሳሌ ዶክተር ስትሆን የሚያስፈልግ የጋውን አለ እንደዛ እንደዛ አይነት ዩኒፎርም ነገሮች የሉኝም። ግን ደግሞ የስራ ልብሶች እለብሳለሁ ያንን ስራ በሚመለከት ማለት ነው። ያንን ስራ በሚመለከት የስራ ልብሶችን እየሰራሁ እየለበስኩኝ ነው የምሄደው ቤት ውስጥም ከሆነ ውጭም ከሆነ። ከዛ ጋር የሚሄዱ ልብሶችን ለመልበስ እሞክራለሁ። ከዛ ውጪ ግን ዩኒፎርም ከሆነና አሁን ለምሳሌ ዶክተር ከሆነ ጋውን አለ ጋራጅ ሰራተኛ ከሆነ ቱታ አለ እንደዛ እንደዛ አይነት ነገሮች ከሆኑ እውነት ለመናገር የለኝም ጭራሽ ማለት ነው። የተለየ ነገር የለኝም ግን። ስራ ስለ ስሄድ የምለብሳቸው ልብሶች የተለዩ ናቸው ቤት ውስጥ ሆኜ ስሰራ የምለብሳቸው ልብሶች የተለዩ ናቸው። ይህንን ነው ማለት የምፈልገው አመሰግናለሁ

የህዝብ ማመላለሻ ትጠቀማለህ ወይ? ነው ሚለው። የህዝብ ማመላለሻ አዎን እጠቀማለሁ ምክንያቱም ብዙ ጊዜ ምሄደው በሱ ነው መውጣት ካለብኝ ምወጣው በደንብ ምጠቀመው ታክሲ ነው። ሚኒ ታክሲ ምትባል አለች ሚኒ ባስ አይነት ነገር ነች እንደሱ ነው ታክሲ ነው ምንላት እኛ ተሰልፈን በታክሲ እንሄዳለን ማለት ነው በጣም አንዳንዴ አሉ ደግሞ ባሶች የመንግስት ባሶች አሉ በጣም እሱን የማግኘት አጋጣሚ በጣም ትንሽ ነው እሱን እጠቀማለሁ። ይሄ የረጅም መንገድ የሚያስጉዙት አሉ ደግሞ የረጅም መንገድ የሚወስደው እሱ እነሱ ይጭናሉ እና እነሱ ግን ጥቅጥቅ አድርገው ስለምጭኑ እነሱን አልወዳቸውም። በእነሱ መሄድ አልወድም። ግን ያው ታክሲና እና ያልሞላ ባስ ምናምን አልፎ አልፎ አገኘው እነሱን እጠቀማለሁ ማለት ነው። ሶ የጥያቄው መልስ የሚሆነው እንግዲህ የህዝብ ማመላለሻ ትጠቀሚያለሽ ወይ ነው አዎ በሚገባ በእነሱ ነው ምገላገለው ምገለገለው ነው መልሴ አመሰግናለው።

በቡድን መስራት ትወጃለሽ ወይ ነው የሚለው ያው በወንድ ነው የተጠየቀው ጥያቄው በቡድን መስራት ትወዳለህ ወይ ነው የሚለው? እኔ ደግሞ ሴት ስለሆንኩኝ በቡድን መስራት ትወጃለሽ ወይ ተብዬ ነው መጠየቅ ያለብኝ። በቡድን መስራት አዎ በጣም በጣም ደስ የሚለኝ ነገር ቢኖር በቡድን መስራት ነው። ምክንያቱም በጣም ብዙ ጥቅሞች አሉት። ለምሳሌ እንግዲህ አሁን አንዱን የኔ ማሰብ የምችለው ወይ ማየት የምችለው አንድ ነገር ላይ ብቻ ነው። አሁን ሁለት ከሆንን ግን የኔ እይታ አለ የአንድ አብራኝ የምትሰራው ደግሞ አብሮኝ የሚሰራው ሰው ደግሞ ሌላ እይታ አለው ማለት ነው። ስለዚህ እሱ ነገር ሲጨመር እንግዲህ አንደኛ ጊዜያችን ይባዛል። መደመር አይደለም የሚሆነው የኔና የእሱ ስራ አይደለም የሚቀላቀለው ማባዛት ነው የሚሆነው። ሶስት አራት አምስት ስድስት ሲሆን ደግሞ አስቡት የየራሳችን የሆነ የህይወት ሙያዎች አሉን። አሁን ለምሳሌ እኔ ቴክኖሎጂ ላይ ባቅ አንድ ሰው ማኔጅመንት ላይ ጎበዝ ይሆናል። አንድ ሰው ሰዎችን መምራት ላይ ጎበዝ ይሆናል። አንድ ሰው ሽያጭ ላይ ጎበዝ ይሆናል። አንድ ሰው የሂሳብ አስተዳደር ላይ ጎበዝ ሊሆን ይችላል። እንግዲህ እኛ ስንጣመር የራሳችን የሆነ ሙያችንን እናቀርባለን ከሞያችን ውጪ ደግሞ የምናውቀው ነገር ሊኖር ይችላል። አሁን ለምሳሌ እኔ መምራት ላይ ያነበብኳቸው ነገሮች ሊኖሩ ይችላሉ የማቃቸው ነገሮች ሊኖሩ ይችላሉ። ለዛ ሰው መሙላት ላይ እንግዲህ ምን እንደሆነ ማስረዳት ወይ ደግሞ ሀሳቤን ላካፍል እችላለሁ ማለት ነው። ስለዚህ እየተረዳዳን እንሄዳለን ሌላው ደግሞ አንድ ሴክተር ላይም ሊሆን ይችላል። አሁን ለምሳሌ ቴክኖሎጂ ላይ ሰብሰብ ብለን አንድ ሴክተር ላይ ስንሰራ የኔ እይታ አለ የለት የተ አሁን ለምሳሌ አራት ብንሆን የአራታችንም ምኞት አለ እና የአራታችንም ምኞት እንግዲህ ሲደመር መደመር ሳይሆን ማባዛት ነው የሚሆነው። ስለዚህ በጣም ከጊዜም አንፃር በጣም ፓወርፉል ነው የሚሆነው። ከስራውም እንግዲህ ስራውም ጥሩ ሆኖ ይወጣል ብዬ አስባለሁና። በግል ከምሰራ ይልቅ እንደዚህ በግ በቡድን የሚሰራ ስራ ለኔ ምርጫ የምሰጠው ነገር ነው የማበረታታውም ነገር ነው። ራሴም ወደፊት ማድረግ የምፈልገው ነገር ነው መልመድ የምፈልገው ነገር ነው። ምንድነው የሚያስፈራው የቡድን ስራ ላይ? ምናልባት ወይ ሀሳባችን አንድ መስመር ላይ ካልሆነ የተለያየ አሁን ለምሳሌ አንዳችን ገንዘብ ላይ በደንብ ፎከስ የምናደርግ ከሆነ አንዳችን ደግሞ ስራው ላይ እንደዚህ አይነት ነገሮች ካሉ ትንሽ ይከብዳሉ እነሱን ነገሮች ለማስተካከል ከዛ በተረፈ ግን። በቃ አይነ ልጃችን አንድ አይነት ከሆነ መንፈሳችን አንድ አይነት ከሆነ። በቃ ስራውን ለማሳደግ ራሳችንን ለማደግ የምንጥር ከሆነ የቡድን ስራው በጣም አሪፍ ይሆናል ማለት ነው። አመሰግናለሁ

በመንገድ ላይ ምግብ ትገዛለህ ወይ ነው ሚለው እንግዲህ እኔ ያው ሴት ስለሆንኩኝ። በመንገድ ላይ ምግብ ትገዣለሽ ወይ ነው የሚለው? አይ። ቢርበኝ እንኳን መግዛት መብላት ቢያምረኝ እንኳን ማላረገው ነገር ቢኖር። በመንገድ ላይ መግዛት ነው ከቺፕስ ምናምን አቅም እንኳን አላደርገውም። አላረገውም በጣም ነው ምፈራውም ሲጀመር ጽዳቱም ያሳስበኛል። ምክንያቱም እኔ ለትንሽ ነገር የተጋለጥኩኝ ነኝ። ማለት ትንሽ ነገር ስህተት ካለበት ያመኛል። ከዛ ከዛ አንፃር መንገድ ላይ ምግብ ገዝቼ የመመገብ ልምዱም የለኝም። ከዛ ባለፈ ደግሞ ፍርሃትም አለ። ሚፈለግ ራሱ ምግብ ቢሆን ያው ገዝቶ መምጣቱ ትንሽ ያስፈራል። ሶስተኛ ዳሞ ያው ብዙም እንደዚህ አይነት ነገር ሚያበረታቱ ጓደኞችም የሉኝም። እና ከዛ ከዛም አንፃር እንግዲህ በመንገድ ላይ ምግቦችን እገዛለሁኝ ነው የሚለው? አይ በመንገድ ላይ አልገዛም። በተቻለኝ መጠን ምግቦች ምናምን ካስፈለጉኝ? ያው ቤቴም ሜሄድ ነው አለበለዛ ደሞ ምግቦችን ሚገኙበት ሬስቶራንትም ካፌም ከሆነ። እዛ አካባቢ ላይ ሆኜ ነው ምግቦቼንም ምመገበው ማለት ነው ምገዛው ማለት ነው። ይሄ ነው እንግዲህ ከልምዴ አንፃር ያለው እንጂ በመንገድ ላይ ዝም ብዬ ገዝቼ መመገብ አይነት ሰው ምናምንም አይደለሁም። እፈራለሁም ጭምር ከዛም አንፃር ደግሞ የጤናዬን ጉዳይ ደሞ ያሳስበኛል ማለት ነው። ስለምፈራ እሱን ነገር ብዙ ጊዜ ተግባራዊ አላደርገውም ማለት ነው። ስለዚህ መልሴ ሊሆን የሚችለው በመንገድ ላይ ምግብ ትገዛለሽ ወይ ትገዝለሽ ወይ ነው ሚለው አይ? በመንገድ ላይ ምግብ አልገዛም ነው መልሴ አመሰግናለሁ

ቤተሰብ ምን ያህል ጊዜ ይሰበሰባል ነው የሚለው ያው እኔ ብዙም ከቤተሰብ ጋር የመሰብሰብ ልምድ የለኝም። እንደዚህ እንደዚህ ልል አልችልም። ግን በየጊዜው በየቀኑ ከእናትና ከአባቴ ጋር ነው የምኖረው እና ከእነሱ ጋር የመገናኘት ሁል ጊዜም ሁል ጊዜም አብሬም ስለምኖር። ምግብ ላይም እንገናኛለን አብረንም ነው የምንውለው። እና ሁለቱ ናቸው ቤተሰቦቼ እናትና አባቴ ያው ከእነሱ ጋር በየቀኑ በየቀኑ ነው የምንሰበሰበው በየቀኑ አብረን አለን። ሌላ ግን ቤተሰብ አሁን እህት የአጋጣሚ ወንድምና አንድ ወንድሜ ጠፍቷል አንድ ወንድሜ አርፏል። አንድ እህቴ አለች ግን ብዙም ነን ብዙም ክሎዝ አደረግን ብዙም አንቀራረብም። እንዲሁም ከሌሎች ቤተሰቦችም ጋር እንደዚህ የመቀራረብ የመገናኘት እንትን የለንም። ልምድ የለንም ስለዚህ በእንደዚህ ያህል ጊዜ እንገናኛለን ማለት አልችልም ማለት ነው። ልምዱም ስለሌለን። ስለማንቀራረብ ስለዚህ ከቤተሰብ ጋር ምናልባት በጣም በረከት ካሉ ቤተሰቦች ጋር ልንገናኝ የምንችለው ለቅሶ ከተፈጠረ ነው። በቃ የሆነ ሰው ከሞተ ሁሉም ከያለበት ተጠራርቶ ይመጣል። በዛ ሰዓት እንግዲህ በደንብ እንገናኛለን ማለት ነው በቃ እንጠያየቅ ምናምን እንባባላለን ግን ያዛኑ ጊዜ ሁላችንም እንረሳዋለን ማለት ነው። ሌላው እንግዲህ ቤተሰብ ለመጠየቅ እኔ አሁን ክርስትና እናቴ ቤተሰቦች ቅርብ ያሉት እና ጎረቤት ነን። እነሱ ጋር እንደው በሳምንት አንዴ እንኳን ሄጄ አየት አድርጊያቸው ብዙም ከእነሱ ጋር ክሎዝ መሆን ስለማልፈልግ። አይት አድርጊያቸው ወደ ቤቴ ቶሎ የምመለስበት ጊዜ አለ ማለት ነው። ከዛ በተረፈ ግን ከቤተሰብ ጋር ከሌሎች ቤተሰብ ቼ ጋር ምናምን የመጣያየቁ የመሰባሰቡ ነገር ምንም ነው። ለቅሶ ግን ከሆነ ያው እንዳልኩት እንግዲህ በለቅሶ ጊዜ እዛች ቀብር ቦታ እዛች ለቅሶ ቦታ እዛች ለቅሶ ልንደርስ ያልንባት ቦታ ላይ በደንብ እንገናኛለን ማለት ነው። ከዛ ውጪ ግን ምንም ሌላ አማራጭ የለውም። አመሰግናለሁ

የምታውቀውን አንድ ምሳሌ ንገረኝ ነው የሚለው? እንግዲህ እኔ የማውቀው አንድ ምሳሌያዊ አነጋገር ድር ቢያብር አንበሳ ያሰር ይባላል። እንግዲህ በግሩፕ ስንሰራ ያለንን አቅም አንድ ላይ ስናደርገው ትልቅ ነገር እንደምንሰራ የሚያመለክት አይነት ምሳሌያዊ አነጋገር ነው። እና ስለዚህ አንዱ ምሳሌ አነጋገር የማውቀው ይሄንን ነው። ስለዚህ ያው በግሩፕ ስንሰራ ተረባርበን ስንሰራ ትልቅ ነገር ማሳካት እንችላለን የሚል አይነት ሀሳብ አለው። እንግዲህ ይሄንን ነው ማለት የምችለው አመሰግናለሁ

አዳዲስ የስራ ግንኙነቶች ትፈጥራለህ ወይ ነው የሚለው? ያው እኔ ሴት ስለሆንኩኝ አዳዲስ የስራ ግንኙነቱን ትፈጥራለሽ ወይ ነው የሚለው? አዎ አሁን ላይ ግድ ነው። እንደዛ አይነት ነገሮች ላይ በደንብ ማተኮር እፈልጋለሁ እያተኮርኩም ነው ያለሁትኝ። እና እንደዛ በማድረጌም ጭምር ነው እንግዲህ አትሊስት አንድ ስራ ላይ አሁን ለመስራት እንግዲህ የተዘጋጀሁ ያለሁትኝ እና እግዚአብሔር ይርዳኝ። እንግዲህ ያው ሲጠቅም የጎዳኝም አለ ይጠቀመኝም አለ የጎዳኝ ምንድነው? ያቁኛል ብዬ በቃ ዝም ብዬ በባዶ ሜዳ ጊዜዬን እድሜዬን የሰጧቸው ሰዎች እና ስታምም ያገኘሁባቸው መንገዶች አሉ። እንዲሁም ደግሞ በቃ በጣም የተጠቀምኩበትም አለ። በቃ አትሊስት ስራዎችን ላይ ለመስራት እየሞከርኩበትም ያሏቸው ግንኙነቶችም አሉ። እና እንግዲህ እንደዛ ነው ስለዚህ የሚጠቅምም አለ የሚጎዳም አለ እንግዲህ መምረጥ የምንችለው እኛ ነን ማለት ነው። እኛ ከመረጥን እኛ ካስተካከልነው እንግዲህ አዳዲስ ግንኙነቶችን በፈጠርን ቁጥር አዳዲስ ነገሮችን እያገኘን እንመጣለን ማለት ነው። አዳዲስ ግንኙነቶችን በፈጠርን ቁጥር አዳዲስ የስራ ኦፖርቹኒቲዎችን እያገኘን እንመጣለን ማለት ነው። አዳዲስ ግንኙነቶችን በፈጠርን ቁጥር አዳዲስ ሰዎችን እያወቅን ትምህርቶችን እየተማርን ራሳችንን እያሳደገን እንሄዳለን ማለት ነው። ስለዚህ በመልካም ነገሩ ካየነው በጣም ጥሩ ነገሮችን የምናገኝ ይሆናል። ከዛ በተረፈ ደግሞ መጠንቀቅ ነው እንግዲህ መጠንቀቅም አለ አለብን። ከዛ በተረፈ ደግሞ ውሳኔ ላይ ራሱ በደንብ አስተውሎ መወሰን አስተውሎ መሞከር ነው ያለብን እንግዲህ ይሄንን ነው። ማለት የምችለው እኔ እጅግ አድርጌ አመሰግናለሁ ማለት ነው።

ምን አይነት ሳሙና ትጠቀማለህ ነው የሚለው ምን አይነት ሳሙና ትጠቀሚያለች በሚለው? ያው ሴት ስለሆንኩኝ ማለት ነው የምጠቀመው ሳሙና እውነት ለመናገር ያገኘሁትን ነው። በቃ ያገኘሁትን ሳሙና እጠቀማለሁ ያው ብዙ ጊዜ ልብስ ለማጠብ የምጠቀመው የሳሙና አይነት ፈሳሽ ሳሙና ነው። ላርጎ እጠቀማለሁ ሌላው ደግሞ ኦሞ እጠቀማለሁ ማለት ነው። ከሳሙና አይነት ማለት ነው። ግን ደግሞ ለመታጠቢያ ምናምን ከሆነ በቃ ያገኘሁትን ሳሙና ነው የምጠቀመው ያገኘሁትን ሳሙና እጠቀማለሁ ማለት ነው። አንዳንዴ በደንብ የልብስ ሳሙናም ባገኘው ገላየን እታጠብበታለሁ እኔ ብዙም ችግር የለብኝም። ብዙም አላካብድም። ለፊቴ ምናምንም ያው ያገኘሁትን ነው የምታጠበው ግን አንዳንዴ እንደው መራጭ ብሆን ደስ ይለኛል ምክንያቱም አንዳንዴ ፊቴ ሲደርቅ አየዋለሁ። ፊቴ ሲበላሽ አየዋለሁ ምናምን እና እሱ ላይ እንደውም በጣም ተጠንቅቄ የመምረጥ ልምዱ ቢኖረኝ። እንደሱ ባደርግ እንደው ደስ ይለኛል። እሱ ነገር ካለኝ ደግሞ ያው ከመረጥኩኝ እና ነገሮችን ማስተካከል የምችል ከሆነ። ጥሩ ይሆናል ማለት ነው። ለጤናዬም ላይፍ ቦይ አሁን ጥሩ ሳሙና ነው። እሱን ሳሙና ስትጠቀም ያው ለገላዬም እጠቀማለሁ ለእጄም እጠቀማለሁ ማለት ነው። እሱን ሳሙና እንደዛ ነው እንግዲህ ምን አይነት ሳሙና ተጠቀማለህ? ያገኘሁትን ነው። እንግዲህ ያው ሁን ብዬ ከገዛሁ ግን እነ ላይፍ ቦይ ምንም እጠቀማለሁ ከዛ በተረፈ ደግሞ ለልብስ ኦሞና ፈሳሽ ሳሙናዎች እጠቀማለሁ። እንደ ላርጎ አይነቶቹን ምናምን እጠቀማለሁ ማለት ነው። እንግዲህ ስለ ሳሙና ያለኝ እይታ ይሄንን ይመስላል አመሰግናለሁ።

የቅጥር ሂደት እንዴት ነው ነው የሚለው? የቅጥር ሂደት? እንዴት ነው እንግዲህ ያው ብዙ ጊዜ ያው ያሉትን ሊንክድኢን ላይ ነው ሊንክድኢን ላይ የሚወጡ ማስታወቂያዎችን እናያለን። ከዛ እዛ ላይ አፕላይ እናደርጋለን ያው ከተቀበሉን ደግሞ በኢሜል ይደርሰናል። በኢሜል ከደረሰን በኋላ ኢሜላችንን ቼክ አድርገን ለኢንተርቪውም ሆነ ለምን ከተጠራን እንግዲህ እንሄዳለን ማለት ነው። እንደዛ ነው የምናደርገው ብዙ ጊዜ። ያው አንዳንዴ ደግሞ በስልክም ደውለው የሚጠሩበት አጋጣሚ አለ። አሁን ላይ ግን ያው እየሞከርኩኝ ያለሁትኝ ኦንላይን የሚሰሩ ስራዎችን ስለሆነ። እንግዲህ እስካሁን የጠራሁበት የለም። ግን አፕላይ ያደረኩባቸው መስሪያ ቤቶች አሉ። እንግዲህ ወደፊት ምን አይነት መልስ ሊሰጡኝ እንደሚችሉ አብረን የምናይ ይሆናል ማለት ነው። ያው ከእኔ ከተጠየኩኝ ማለት ነው ከእኔ ልምድ ከተጠየኩኝ ማለት ነው። ግን የቅጥር ሂደት ብዙ ጊዜ እንግዲህ እንደዛ ነው። አንዳንዶች ደግሞ ማስታወቂያዎች ይለጥፋሉ በየቦታው ስለዚህ ያንን ማስታወቂያ። ሪዚዩሜ ወይንም ሲቪ ተዘጋጅቶ በደንብ እዛ ላይ አታች ተደርጎ ተልኮ እንግዲህ ያው በኢሜል ተልኮ ሰዎቹ ለ ኢንተርቪው የሚጠሩ ከሆነ ደውለው ኮንታክት ያደርጋሉ ማለት ነው። እንግዲህ ይሄ ነው የማውቀው የቅጥር ሂደት ሂደቶች ማለት ነው። ይሄንን ይመስላሉ። ብዙም ግን የመቀጠሩም ብዙም ልምዱም ስለሌለኝ ብዙም ያለውን ነገር አላውቀውም። እንግዲህ ይሄንን ይመስላል ማለት ነው። ያው የኦንላይን ስራዎች የሚሰሩ ከሆነ ግን አሁን ለምሳሌ እኔ አፕወርክ ላይ በፍሪላንሲንግ ምናምን የሚሰሩ ከሆነ እነሱ ላይ ትንሽ ለየት ይላል ያው የራሳችን የሆነ ፕሮፖዛሎች ያስፈልጉናል። የስራ ልምዶች ያስፈልጉናል ምናምን እና እነሱን ነገሮች በጥንቃቄ ማስተካከል እና መስራት አለብን ማለት ነው። አመሰግናለሁ።

ቅጽል ስም አለ ሆይ ነው የሚለው ያው እኔ ሴት ስለሆንኩኝ ቅጽል ስም አለሽ ሆይ ለሚለው ጥያቄ መልስ የሚሆነው አዎ አለኝ። የእውነት ስሜ አለ ከእውነት ስሜ ማለት የእውነት ስሜ ማለት ትምህርት ቤት የምትጠራበት መታወቂያ ላይ ያለ ስም ማለት ነው። እሱ ስም አለኝ ከዛ ደግሞ ክርስትና እናቴ ያወጣችልኝ ስም አለ። ክርስትና እናቴ ያወጣችልኝ ስም ቤት ውስጥም የሚጠሩኝ እንደዛ ነው። ዘመዶችም የሚጠሩኝ እንደዛ ነው። ከዛ ካለፈ ደግሞ ውጪም የተወሰኑ ሰዎችም ይጠሩኝ እሱን ስም ብዙ አልወደውም። እውነት ለመናገር ሌላ ደግሞ አለ አንድ ቅምሌ የሚሉኝ የክርስትና እናቴ እህቷ ልጅ ልጅ ሆኖ መነን ለማለት ፈልገው ምንሌ ብሎ የሚጠራኝ እና እንግዲህ አሁን በጣም የተወሰኑ ሰዎች ምን ላይ እያሉ ይጠሩኛል። ሶስት አራት አምስት የሚሆኑ ሰዎች እንደዛ ብለው ነው የሚጠሩኝ እና ስለዚህ ቅጽል ስም አለሽ ወይ? ለሚለው ጥያቄ ያው አለኝ ነው መልሴ። እንግዲህ ከአንድም ሶስት ስም አለኝ። ቅጽል ስምም አለኝ ማለት ነው እንግዲህ ሰፈር ውስጥ የምትጠራበት ስም ሌላ ነው። መታወቂያዬ ላይ አብሮኝ የተማሩ የሚጠሩኝ ስም ሌላ ነው። ደግሞ በጣም ጥቂት ሰዎች የተለዩ ሰዎች የሚጠሩኝ ስም ሌላ ነው እና። አሁን ላይ አንድ ሶስት አይነት ስም ያለኝ ሰው ነኝ ለማለት እወዳለሁ አመሰግናለሁ።

ጫጫታ ታገኝበት ትችላለህ ወይ ነው የሚለው እንግዲህ እኔ የገባኝ ጫጫታ የሚገኝበት ቦታ ትገኛለህ ወይ ከሚል አንፃር ለመመለስ ልሞክር። ብዙ ጊዜ ይረብሸኛል ጫጫታ ያለበት ቦታ መገኘት በጣም ነው የሚረብሸኝ። ስለዚህ በተቻለኝ መጠን ራሴን የማይረብሸኝ ቦታ መገኘት ነው መቼም የምፈልገው የምወደው ማለት ነው። ያው ብዙ ጊዜ ራሳችንን አይደለም አይደል ብዙ ጊዜ እንደዚህ አይነት ቦታዎች የመገኘት አጋጣሚዎች ይኖራሉ። ግን እኛ ወደ ራሳችን መልስ ብለን ራሳችንን የማይረብሸን ቦታ ላይ ብንገኝ የተሻለ ውጤታማ እንሆናለን ብዬ አስባለሁ። አመሰግናለሁ

ምን አይነት ጥቅማ ጥቅሞች አሉህ ነው የሚለው ውይ? ምንም አይነት ጥቅማ ጥቅሞች የሉኝም። ምንም አይነት ከማንም ምንም አላገኘም። ስለዚህ ምንም አይነት ጥቅማ ጥቅሞች የሉኝም። ያው ስራም እየሰራሁኝ አይደለም ያለሁትኝ። ከዛም አንፃር ገንዘብም እያገኘሁ አይደለም ያለሁትኝ። ለሰዎች ብዙም ማደርጋቸው ነገሮች አሉ በነፃ የምሰጣቸው ነገሮች አሉ። እውቀቴን ሳልሰስት እሰጣለሁ አካፍላለሁ። ተገኝቼ በአካል ደግሞ ስራቸው ላይ በተቻለኝ መጠን ስራቸውን አግዛቸዋለሁ። ምናምን ግን እኔ የተጠቀምኩበት ጥቅም የለም። ሰዎች ይጠቀማሉ እኔ ግን ምንም ምንም በዜሮ ነው ብዙ ጊዜ የምወጣው እና። በብዙ ነገሮች በብዙ ሳይዶች በብዙ አንግሎች ሲታዩ። እግዚአብሔር ይመስገን ሰዎችን የመርዳት የማገዝ አቅሙ አለኝ እውቀቱ አለኝ። ግን ደግሞ ገንዘብ የመስራት ከዛ ነገሮች ደግሞ ጥቅማ ጥቅም የማግኘት ነገሩ የለኝም። ይሄን ይመስላል አመሰግናለሁ

የቤትህ ጣሪያ በምን አይነት የተሰራ ነው የሚል ነው። እንግዲህ ያው እኔ ሴት ስለሆንኩኝ የቤቴሽ ጣሪያ በምን አይነት የተሰራው ነው የሚለው። እንግዲህ ያው እኔ የምኖረው ቤተሰቦቼ ቤት ውስጥ ነው። እና ጣራው ያው በጣራ በቁርቁሮ የተሰራ ጣራ ነው። ሚታየውም ኮርኒስም ምንም የለውም ጣራው ራሱ ነው የሚታየው እና። ያው የኔ የቤቴ ጣሪያ የተሰራው በጣራ ነው በቆርቆሮ ሜትር የተሰራው ማለት ነው። እሱ ደግሞ ያው ኮርኒስም ምንም ጂብሰብም ስላልተደረገበት ይታያል ማለት ነው። ያው ቤቴ በነገራችሁ ላይ ዕድሳት ያስፈልገዋል እና። ከዛም ከዛም አንፃር እንግዲህ ቤቴ የሰራው በቆርቆሮ ጣራ ነው ነው መልሴ እንግዲህ አመሰግናለሁ

ማሸነፍ ትችላለህ? ወይ ነው መሸነፍ ትችላለህ ወይ ነው? የሚለው ያው እኔ ሴት ስለሆንኩኝ። ጥያቄው እንግዲህ ማሸነፍ ትችያለሽ ወይ ነው የሚለው? አይ አልችልም ሞክሬም አላውቅም። አድርጌውም አላውቅም ስለዚህ መልሴ ሊሆን የሚችለው አልችልም ነው። እንግዲህ ማሸነፍ አልችልም። ያው ትርጉሙ በደንብ እየገባኝ አይደለም ያለው። ግን አይ ቲንክ ለወንዶች ይመስለኛል መገረዝ ምናምን እሱን ደግሞ እኔ አልችልም ማለት ነው። የሚያስፈራም ነገር ይመስለኛል ሳስበው ስለዚህ መልሴ ሊሆን የሚችለው አልችልም ነው። አመሰግናለሁ

ጢም ታቆያለህ ወይ ነው የሚለው እንግዲህ እኔ ሴት ነኝ ስለዚህ ጢም የለኝም ስለዚህ አላቆይም ማለት ነው። የለኝም ነው። መልሱ ጥያቄው ለኔ የሚሆን ስላልሆነ የለኝም ነው መልሱ። ግን ግን ወንዶች ላይ ሳየው በቃ በጣም የሚያሳድጉ ደስ አይለኝም። የተስተካክለው ግን በቅርጽ የሚጠቀሙ ሰዎች ካሉ ደስ ይለኛል ለይታም ለምንም ደስ ይለኛል ማለት ነው ደስ ብሎኝ አያችኋለሁ ለይታም ደስ ይለኛል። ከዛ ውጪ ግን ያው የጥያቄው ራሱ እኔን የሚመለከት ስላልሆነ እናልፈዋለን ማለት ነው። አመሰግናለሁ

ከደንበኞች ጋ ትሰራለህ ወይ ነው የሚለው? አዎ በሚገባ በሚገባ። ከዛም ነው እንግዲህ ብዙ አብረውን ሚሰሩ ሰዎችን ምናገኘው። ያው ጥያቄው ደግሞ እኔም ሴትም ስለሆንኩኝ ከደንበኞች ጋር ትሰሪያለሽ ወይ ነው ሚሆነው ጥያቄው? አዎ ነው መልሴ እንግዲህ አዎ እድሉን ማገኝ ከሆነ በደንብ እሰራለሁ። እንግዲህ ከደንበኞች ጋም የመስራትም የተወሰኑ ስራዎች ላይ የመስራትም አጋጣሚዎች አሉኝ። ስራውን አብሮ ከመስራትም ባሻገር ደግሞ እነሱን የኔና የነሱ ስራ በመግጠሙ አብረንም ስራዎችን ለማከናወን ያው ባይሳኩም የሞከርንባቸው አጋጣሚዎች አሉና መልሴ አወ ነው። ሚሆነው አመሰግናለሁ

ድንጋይ ስብሰባ ታደርጋለህ ወይ ድንጋይ ላይ ስብሰብ ስብስብ የድንጋይ ስብሰብ ታደርጋለህ ወይ ነው የሚለው? አይ አላደርግም። የለኝም ያን ያህል። ጥሩ ጥሩ የሚባሉ ድንጋዮችን የመሰብሰብ የምችልበት አካባቢ ኖርማል ድንጋዮች ነው ያሉት እና የምችልበት አካባቢም ስላልሆንኩኝ ይመስለኛል የለኝም። ድንጋይ ግን ደግሞ ያው ባህር አካባቢ የሚኖሩ ሰዎች በጣም የተለያዩ የሚያማምሩ ድንጋዮች አሉና። መሰብሰብ ለነሱ አሪፍ ነው ብዬ አስባለሁ እነሱ ናቸው በደንብ እሱን ነገር የምያደርጉት ብዬ አስባለሁ። እና ሌላው ደግሞ መልሴ በነገራችን ላይ ድንጋይ ስብሰባ ታደርጋለህ ወይ ለሚለው ጥያቄ መልስ የሚሆነው አላደርግም ነው። ግን ደግሞ አንድ አጋጣሚ ልገራችሁ። አንድ የግራቲቲዩድ ወይንም ደግሞ የምስጋና ጆርናል ቻሌንጅ አለ። መጽሐፉ ላይ እና ጆርናል እየሰራው ምን ይላል ጆርናሉ ላይ? ድንጋይ ማግኘት ይላል ማለት ድንጋዩ የሚፈልገው አንድ ጥሩ ድንጋይ ማስታወስን እንዲያስታውሰን ነው ማመስገንን እንዲያስታውሰን ነው። ልክ እሱን ድንጋይ ስናይ ማመስገንን እንድናስታውስ ይሆናል ማለት ነው። ከዛ ከዛ ጋር በተያያዘ እሱን ምርጥ ድንጋይ ለመፈለግ ወጣሁኝ ማለት ነው። ከቤት በቃ በጣም በሚገርም ሁኔታ እዛ ቤት ውስጥ አይቼው የማላውቀው አይነት ድንጋይ አገኘሁ። በጣም የገረመኝና የደነቀኝ ፓርት እሱ ነው። ከዛ በቃ በጣም ደንግጬ ምናምን በጣም እንዴት እንደሚያምር። ከዛ በኋላ እንደው የተወሰነ ጊዜ ከእኔ ጋር ነበረ ይሄን ላካፍላችሁ ብዬ ነው አመሰግናለሁ።

ስራህን ትወደዋለህ ወይ ነው ሚለው? አሁን የትኛውንም ስራ የማይረብሸኝ እስከሆነ ድረስ ደስ ብሎኝ ነው የምሰራው ሰዎቹ እስካረበሹኝ ድረስ እና ለሰዎች አገልግሎት እስከ መስጠት እስከሆነ ድረስ ለሰዎች ሚጠቅም እስከሆነ ድረስ ደስ ብሎኝ ነው ምሰራው ስራዬን ማለት ነው። ያው ምሰራቸውም ስራዎች እኔ ስራውን ተቀብዬው እስከሰራሁት ድረስ ሰዎችን ማገልገል ነው የሚሆነው። ወይንም ደግሞ ሰዎችን የሚጠቅም ነው ሚሆነው በነፃም ራሱ ብሰራው እንደዛ አይነት በጣም በነገራችን ላይ ብዙ በነፃ እንደዚህ አይነት ስራዎችን ሰርቼ አውቃለሁ። እና ስራህን ትወደዋለህ ወይ ነው የሚለው? አዎ የተለያዩ ስራዎችን ሞክሬያለሁ። ቢሳካም ባይሳካም ግን ወድጄው ሰዎችን እረዳበታለሁ ወይ ሰዎች ይጠቀሙበታል ብዬ ያሰብኩትን ስራ ነው ምሞክረው። ስለዚህ አለመውደድ አልችልም እስካልሆነ ድረስ አልቀበልም ያንን ስራ። አልቀበልም እዛ ርቀትም አልጓዝም። ስለዚህ ጥያቄ መልስ ሊሆን ሚችለው ስራህን ትወደዋለህ ወይ የሚለው ጥያቄ አውፕ እወደዋለሁ ነው መልሴ ያመሰግናለሁ

መጠበቅ ግዴታ ነው ነው የሚለው ጥያቄው እንግዲህ ምንን መጠበቅ እንደሆነ አልገባኝም። ግን ሰዎችን መጠበቅ ከሆነ። ግዴታ ላይሆን ይችላል ማለት በፈቃደኝነት ነው ነገሮችን ማከናወን ያለብን ብዬ የማስበው። እኔም አንዱ ያለብኝ ችግር የመወሰንና በፍቃደኝነት የሰዎችን ሀሳብ መቀበል ላይ ብዙ ጊዜ ችግር አይበታለሁ ራሴ ላይ እና። መጠበቅ ግዴታ ሊሆን የሚችለው እንዴት እንደሆነ አልገባኝም። ግን እንግዲህ አሁን እዚህ ላይም አሁንም ሀሳብ መስጠት ይከብዳል። ስለዚህ መጠበቅ ግዴታ ነው ወይ? የሚለውን ጥያቄ አይደለም ብዬ ብቻ ብዙም ሳላብራራ ልለፋው። አመሰግናለሁ

የአትክልት ስራ ታደርጋለህ ወይ ነው የሚለው ያው ቤቴ ውስጥ ነው እንግዲህ የሴትም ስለሆንኩ የአትክልት ስራ ታደርጊያለች ወይ ነው የሚለው? አይ አላደርግም። ብዙ ጊዜ ያው ቤቴን መታደስ አለበት መስተካከል አለበት የሚል አይነት ሀሳብ አለብኝ ውስጤ እና። እድሜ ልኬን ማለት ነው እሱ ከሆነ በኋላ ይሄን ነገር አደርጋለሁ የምላቸው። ብዙ ያስተላለፍኳቸው ነገሮች አሉ እንግዲህ አሁን ላይ ራሴን ለመውቀስ አይደለም ትክክል ነኝ አይደለሁም ለማለት አይደለም ግን። በፊት ጀምሬ አትክልት ቢኖረኝ አበባዎች ቢኖሩኝ ምናምን ደስ ይለኛል። ግን አላደረኩም። እሱን ያላደረኩበት ምክንያት ደግሞ አሁን ቅድም ያልኩትን የጠቀስኩትን ነገር ምክንያት በማድረግ ነው እና። እንግዲህ ባደርግ ደስ ይለኛል። ግን ሳላደርግ እንግዲህ እስከዚህ ጊዜ ድረስ ቆይቻለሁ። ማለት ነው እንግዲህ ወደፊት ግን በደንብ ቤቴን ማሳምረው በአትክልት ይሆናል ማለት ነው። እንግዲህ አትክልቶች ይኖሩኛል። አበባዎች ይኖሩኛል ማሳመሪያዎች ይኖሩኛል ከዛ ባለፈ ደግሞ የጓሮ አትክልቶችም ይኖሩኛል ማለት ነው። ጎመን ቃሪያ ሽንኩርት ቲማቲም ግን አንድ ሰሞን እኮ እኛ ግቢ ነበር አስታወሳችሁኝ አሁን ገና አይገርምም። በጣም ብዙ ሰው በልቷል ብዙ ሰው በልቷል እኛም ራሱ ቲማቲም እዛው እንትን እያልን ተጠቅመን እናውቃለን። ቃሪያም ጎመንም እንደዛ እያደረግን ተጠቅመን እናውቃለን። እና አዎ እውነት ለካ አሁን ገና አስታወስኩት። አትክልት ከቤቴ ከጓሮዬ በልቼ አውቃለሁ። እንዲህ ከዚህ በኋላ ደግሞ በደንብ በተጠናከረ ሁኔታ እሱን ነገር ማስተካከል እፈልጋለሁ ማለት ነው። አመሰግናለሁ

በፋህም ነው የሚለው እንግዲህ በፍም ማብሰል ታውቃለህ ወይ? ከሆነ መልሱ አዎ ነው። ብዙ ጊዜ እንደዛ ነው የምናደርገው እንደውም እናቴ ከሰራች በኋላ እንደዛ አድርጋ ታስቀምጣልኝ ትሄዳለች። እኔ ከዛ በሱ ድጋሚ አያይዤ በቃ በሱ ድጋሚ አበስላለሁ ማለት ነው። ስለዚህ መልሴ ሊሆን የሚችለው አዎ ነው። ማብሰል አውቃለሁ ነው። እንግዲህ ይሄ ነው እነዚህ ሊሆን የሚችለው። ያው ብዙ ጊዜም ስላደረኩት ብዙ ጊዜም ከእናቴም ነው የተማርኩት ይሄንን ነገር። እና እናቴም ስታደርገው ስለኖረች እሷንም ሳያት ስላደኩኝ አሁን ላይ እኔም እሱን ነገር ተግባራዊ አደርጋለሁ ማለት ነው። እፈጽማለሁ ማለት ነው። አመሰግናለሁ

ብዙ ሰነዶች ታዘጋጃለህ ነው የሚለው ብዙ ሰነዶችን እንግዲህ እንዴት እንደሆነ አላቅም ግን እየተቀመጡ አሉኝ። አሁን ለምሳሌ የሚጠቅም መስሎ ያስቀመጥኳቸው አሉ የሆነ ቀን አውጥቼ እጠቀምባቸዋለሁ ብዬ የተቀመጡ ማለት ነው። ምን ያህል ብዙ እንደሆነ እንኳን ምን ያህል እንደሆኑ? በደንብ አላውቅም ግን በደንብ ተቀምጠው ያገለግሉኝኛል ጠቀምባቸዋለሁ ብዬ የያዝኳቸው ነገሮች ሰነዶች አሉ። ምክንያቱም የሆነ ቀን አውጥቼ ይጠቅሙኛል ሪፈር አደርጋችኋለሁ ብዬ ስለማስብ ማለት ነው። ምን ያህል ብዛታቸው ምን ያህል ይሁን? ይሄን ያህል ምናምን ብዬ ማውራት እንኳን ባልችል በጣም ብዙ የተቀመጡ መረጃዎች አሉኝ። በብዛት ሰነዶቼ ደግሞ በሃርድ ኮፒ ሳይሆን በሶፍት ኮፒም የተቀመጡ አሉ። በሃርድ ኮፒም እነዚህ እንደ አጀንዳ በጣም ብዙ ነገሮች የተቀመጡ አሉ። እንግዲህ አንድ ቀን ደግሞ እሱን እያየሁኝ እሚጠቅመውን እየለየው እማይጠቅመውን የምለይበት ጊዜ ይመጣል ብዬ አስባለሁ። እንግዲህ አመሰግናለሁ

ጥያቄው እንግዲህ እኔ ይሆናል ብዬ የማስበው መብረቅ ሚያስፈራ ነው ወይ ነው የሚለው መሰለኝ? ጥያቄው ትንሽ ፊደላቶች ለሚጎድሉት ነው። እንደዛ ከሆነ ጥያቄው አዎ ነው ምለው እኔ በጣም ነው የምደነግጠው በጣም ሀይለኛ መብረቅ ካለ ቤቱ ይናጋል ሁሉ ነገር ነው የሚያስፈራኝ። ዝናብም ከሆነ በቃ ብዙ ጊዜ አጠፋፍቸ ነው የምቀመጠው። እና በጣም የሚያስፈራኝ ነገር ነው እንግዲህ መብረቅ አልወድም በጣም ነው የምጨነቀው። የምፈራው ብቻዬንም ስሆን ከቤተሰቦቼም ጋር ሆኜ በዝናብ መሃል እሱ ካለ በጣም ያስፈራኛል። ውጪማ ከሆንኩ በቃ ይበሳል። ግን ደግሞ ቤት ውስጥ ሆኜ ነው ብዙ ጊዜ የሚያጋጥመኝ። ቤት ውስጥ ሆኜ ራሱ በቃ ያው በቃ እየፈራሁኝ ነው። እንትን የምለው እና በደንብ ነው የሚያስፈራው ለኔ ያስፈራኛል። እንግዲህ የማይፈሩ ካሉ አላውቅም። ግን ለኔ መብረቅ በጣም ነው የሚያስፈራኝ ለማለት እወዳለሁ። እንግዲህ ይሄ ነው መልሴ መብረቅ የሚያስፈራ ነው? ወይ አዎ ያስፈራል ነው መልሴ አመሰግናለሁ

"ምንድነው ማቅረቢያ ማድረግ ትችላለህ ወይ?" ነው የሚለው። ምናልባት ወይ ፕሮግራሞችን ማዘጋጀት እና ፕረዘንቴሽን ማዘጋጀት ትችላለህ ወይ የሚል አይነት ሀሳብ ካለው አዎ በደንብ። ብዙ ልምዶችም አሉኝ በሱ ጋር በተያያዘ እንግዲህ እነዛን ልምዶቼን ተጠቅሜ ብዙ ፕሮግራሞችም ሰርቻለሁ ከዛ ጋር በተያያዘ ማለት ነው። ስለዚህ ለጥያቄዬ መልስ ሊሆን የሚችለው አዎ እችላለሁ ማዘጋጀት ነው። ያው ማቅረቢያ ማለት እንግዲህ የምናስተምረውን ትምህርት ተዘጋጅተን እዛ ላይ ለሰዎች እንዲደርስና ለሰዎች ጥሩ ሆኖ እንዲታይ ሰዎች እንዲገባቸው ማረጊያ ዘድ ነው። እኔም ደግሞ ስጠቀመው ሀሳቤ ሳይከፋፈል እዛ ነገር ላይ ፎከስ አድርጌ ሳልረሳው እንዳቀርበውም ይረዳኛል ማለት ነው። እንግዲህ ይሄ ነው መልሴ አመሰግናለሁ።

ብዙ ትሽሻለህ ሆይ ነው የሚለው ብዙ ትሸሻለህ ሆይ ከሆነ? አዎ ማለት ቦታ ሊወስነው ይችላል ማለት አሁን ለምሳሌ የአንዳንድ ቤተሰቦች አሉ በቃ በጣም የምትደበቃቸው የምሸሻቸው። ግን ወድጄ አይደለም በቃ በጣም ስለሚረብሹኝ የራሳቸውን ሀሳብ ብቻ ነው የሚያስቡት እና ከዛ ከዛ ጋር በተገናኘ እንግዲህ እነሱን እሸሻለሁ። ሌሎች ላይ ግን አልሸሽም በቃ ደስ ብሎኝ ነው። ከሰዎች ጋር የምገናኘው። ኢነርጂዬን እስካረበሹት ድረስ። መንፈሴን እስካረበሹት ውስጥ ድረስ በቃ ደስ ብሎኝ ነው ከእነሱ ጋር የምገናኘው የማወራው የምስቀው እና እንደዛ ነው መልሴ አመሰግናለሁ።

እግር እንግዲህ እግር ማለት ምን ማለት ነው? ያው እግር ማለት የሰው ልጅ እሚሄድበት አንዱ መሳሪያ ነው። ከአንድ ቦታ ወደ አንድ ቦታ የሚንቀሳቀስበት ነው። ከአንድ ቦታ ወደ አንድ ቦታ እሚራመድበት ነው። እግር እንግዲህ ያው ብዙ ሰዎች እግራቸው ተጠቅመው እንግዲህ ሯጭ የሆኑ ሰዎች አሉ ገንዘብም የሰሩበት ሰዎች አሉ በእግራቸው ብቻ በመጠቀም ማለት ነው በመሮጥ እንግዲህ ገንዘብ ማግኛ ዘዴም አርገዉት በአለም ላይ ትልልቅ ታሪክ የሰሩ ሰዎች አሉ። እግራቸውን በመጠቀም እንግዲህ ሳይክል በመንዳት አለምን የዞሩ ሰዎች አሉ አለምን ለመዞር የበቁ ሰዎች አሉ በውድድርም በሳይክል ውድድርም እንግዲህ ብዙ ነገር ያደረጉ ሰዎች አሉ እግር መኪና ለመርዳትም ይጠቅማል። መኪናዎችን ለማሽከርከር እግር ግድ ነው ሳይክልም ለመንዳት እግር ግድ ነው። ከዛ ባለፈ ደግሞ እንግዲህ ለመራመድ ለመሄድ ከአንድ ቦታ ወደ አንድ ቦታ ለመዘዋወር እግራችንን ነው እምንጠቀመው ማለት ነው። ስለዚህ እግዝር እግር በጣም ብዙ ጥቅም አለው ማለት ነው። አመሰግናለሁ

እሺ አጎት እንግዲህ አጎት የሚባለው ቤተሰብ አሁን ለምሳሌ እናትና አባት አለን አይደለ የእናትና አሁን ለምሳሌ የእናቴ ወንድም ለኔ አጎቴ ነው። የአባቴም ወንድም ለኔ አጎቴ ነው። እንግዲህ አጎት ማለት ይሄ ነው። በእናት በኩል ወይንም ደግሞ በአባት በኩል ያለ ቤተሰብ ማለት ነው። እንግዲህ እኔ እንዳለመታደል ሆኖ። አጎት የለኝም ማለት ቢኖረኝ ራሱ ያን ያህል በቃ ኮርቼ አጎቴ ምናምን ብዬ የማወራቸው አይነት ቅርበት የለኝም። ግን በጣም ነው የምቀናው። በጓደኞቼም ሊሆን ይችላል ሌሎች ሰዎችም ሊሆን ይችላሉ አጎታቸው። አጎት ኖሯቸው በቃ ስለ አጎታቸው በጣም በኩራት ሲያወሩ ስለ አጎታቸው በቃ በደስታ ሲያወሩ ሳይ። ደስ ነው የሚለኝ አጎታቸው ሰፖርት ሲያደርጋቸው አጎታቸው ሲያግዛቸው አጎታቸው ብዙ ነገር ሲያደርግላቸው ሳይ ደስ ነው የሚለኝ። እና አጎት በጣም ጥቅም አለው። አጎት በጣም ለቤተሰብ ጥሩ አጋዥ ነው። አጎት በጣም መልካም ነውና። ይሄን ይመስላል አመሰግናለሁ።

ሰኞ እንግዲህ ሰኞ እንደሚታወቀው በኢትዮጵያ ሳምንታት ውስጥ የመጀመሪያው ቀን ሰኞ ነው። ሰኞ ስራ የሚጀመርበት እለት ነው ሰኞ ትምህርት የሚጀመርበት እለት ነው። ሳምንቱን እንግዲህ እሁድን ታርፎ ወደ ሰኞ ነው የሚኬደውና ሰኞ ብዙ ትውስታዎች አሉት። እንግዲህ በአለም ሀገራት እንግዲህ ሰኞ ብዙ ጊዜ አይወደድምና ጥቁር ሰኞ ተብሎ ይጠራል። እኛ ሀገር ግን ያው ጥቁር አይባልም። ብዙ ነገሮች አሉት ማለት ነው። ከሰኞ ጋር ስራ ይጀመርበታል ምናምን ማለት ነው። ከዛ ባለፈ ደግሞ ብዙ ስራዎች የሚሰሩት የሚጀመሩት ከዛ ጋር ከዛ ባለፈ ዳማው ከሃይማኖታዊ ዳራው ስንነሳ ሰኞ። አሁን ለምሳሌ የሰኞ ውዳሴ ማርያም የሚባል አለ። ከዛ ነው እንግዲህ እንደመጀመሪያ ቀን ነው የሚታየው እና ከዛ ቀን ጀምሮ የሚነበብ አለ። የሰኞ እየተባለ የሰኞ የማክሰኞ እየተባለ የሚሰጥ በየቀናቱ የጸሎት አይነትም አለን። እና ሰኞ እግዚአብሔር ይመስገን ብርሃን ነች እኛ ሀገር ሰኞ ሰኞ መልካም ነች። እኛ ሀገር እና ሰኞን ትወጃለሽ? ብትለኝ አወ ድሮ ስራ ላይ ሆኜና ትምህርት ቤት ሆኜ በቃ ከደከመኝና ከእረፍት መልስ ወዲያው መግባት ስለማልወድ። ሰኞን ብዙ አልወዳትም ነበረ። አሁን ግን እንግዲህ ያው አልጠላትም ሰኞን ይሄን ይመስላል አመሰግናለሁ።

ነገ ነገ ማለት እንግዲህ ቀናቶችን የምንገልጽበት ሶስት አይነት አገላለጽ አለ። ለምሳሌ አሁን የአሁን ጊዜ የበፊት ጊዜ እና ያለፈ ጊዜ እና ወደፊት የሚመጣ ጊዜ ነው። በሶስት መንገድ አይደለም የምንገልጸው ጊዜያቶችን ያሁን ጊዜ የበፊት ጊዜ እና የሚመጣው ጊዜ ማለት ነው። እንግዲህ ነገ የምትለው ቃል የምትገለጸው ከሚቀጥለው ቀን ወይ ደግሞ የ በፊት የ ወደፊት የሚመጣ ቀን እዛ ላይ ነው የምትገለጠው ነገር እና። አሁን በሚቀጥለው ቀን የምናደርገው ነገር ከሆነ ወይንም ዛሬ የሆነ ስራ ሰርቼ ስራውን ካጨረስኩትኝ እንግዲህ ነገ ስራውን ነገ እጨርሰዋለሁ እላለሁ ማለት ነው። ወይንም ደግሞ ነገ ስራ እጀምራለሁ ልል እችላለሁ። ወይንም ደግሞ ነገ ይሄንን ነገር አከናውናለሁ። ነገ ስራ እጀምራለሁ። ነገ ከአባቴ ጋር ሀኪም ቤት ቀጠሮ አለብኝ እሄዳለሁ የሚሉ ነገሮችን አስቀምጣለሁ ማለት ነው። ስለዚህ ነገ የሚቀጥለው ቀንን ነው የምትገልጸው ብዙ ነገሮችን ትገልጻለች ማለት ነው። እሺ ነገ መልካም ይሆናል። ለነገ እግዚአብሔር ያውቃል እንላለን ብዙ ጊዜ በተለምዶና እንግዲህ እንደዚህን የመሳሰሉ ነገሮች አሉት ማለት ነው። ስለዚህ ነገ ብዙ ትርጉሞች አሏት ማለት ነው። አመሰግናለሁ።

መልካም ልደት እንግዲህ መልካም ልደት የሚባለው እንግዲህ የሆነ ሰው ተወልዶ የተወለደበትን በየአመቱ እንግዲህ በየአመቱ ያከብራል አይደል እድሜ ይቆጠራል እድሜ ይሄዳል። በየጊዜው ደግሞ በተወለደበት እለት ያከብራል ልደቱን ማለት ነው። በዛ ሰዓት እንግዲህ ያንን ሰው እንኳን እንዳደረሰው የምንገልጽበት መንገድ መልካም ልደት ብለን ነው መልካም ልደት እንለዋለን። አሁን መልካም ልደት ለእከሌ መልካም ልደት ላንተ መልካም ልደት እያልን እንግዲህ ያንን ሰውዬ ወይ ያቺን የምናውቃትን ሴት መልካም ልደት እንላታለን ማለት ነው። መልካም ልደት ማለት እኔ እወዳለሁ። አሁን ለምሳሌ ሶሻል ሚዲያዎች ላይ ልደታቸው ሲመጣ መልካም ልደት ሜሴጆችን አስቀምጣለሁ። የማውቃቸውም ሰዎች በቅርቤ ያሉ ሰዎችም እኔን እንኳን ባይሉኝ የመልካም ልደት መልእክት እንደው በተቻለኝ መጠን እነሱን የሚገልጽ መልእክት አዘጋጅቼ በመልእክትም ቢሆን መልካም ልደት እላቸዋለሁ። ልደታቸውንም ባያከብሩ እንኳን ማለት ነው። ስለዚህ የመልካም ልደት ምኞቶችን በተቻለኝ መጠን አስተላልፋለሁ ደስ ብሎኝ ነው ደግሞ የማደርገው። በቃ ሰዎችም ደስ ብሏቸው ነው የሚቀበሉት። እኔም ደግሞ ለሰዎች መልካም ልደታቸውን ደስ ብሏቸው እንዲውሉ ስለምፈልግ ለልደታቸው መልካም ምኞቴን እገልጻለሁ ማለት ነው። ሰዎችን በሶሻል ሚዲያ እኔ መልካም ልደት ይሉኛል ማለት ነው የልደቴ ቀን አመሰግናለሁ።

ቡድን ቡድን ማለት እንግዲህ ከትርጉሙ ስነሳ ቡድን ማለት እንግዲህ ከሰዎች ጋር ብቻ ሳይሆን ነጠላ ሳይሆን ከሰዎች ጋር ያለ ስብስብ ማለት ነው። እንግዲህ ቡድኖችን በተለያየ ቡድንን በተለያየ መንገድ መግለጽ እንችላለን። አሁን ለምሳሌ እግር ኳስ ላይ አለ እግር ኳስ ቡድን አለ። አሁን ለምሳሌ ቅዱስ ጊዮርጊስ የሚባል ቡድን አለ ቡና አለ። እነሱ ማለት ምንድን ናቸው አንድን ክለብ የሚወክሉ የእግር ኳስ ተጫዋቾች ናቸው ማለት ነው። ስራ ላይም እንደዛ አለ ቡድን ቡድን ይሆኑና በቡድን የሚሰሩ ስራዎች ይኖራሉ። ሌላም ላይ ባስኬትቦል ጨዋታ ላይ ሌሎች ጨዋታ ላይ ማለት ነው እንደዚህ አይነት ቡድን አንድ ላይ ይሆኑና አንድ ነገር ወይም አንድን ተግባር እሚገልጽ ነው ማለት ነው። ከዛ በተጨማሪ ደግሞ እነሱ ናቸው በቡድን ሰርተው በቡድን አድርገውት ያንን ተግባር ለራሳቸውም እድገት የሚያመጡት ያንን ቡድን ያንንም ስያሜ እነሱንም ራሳቸውንም የሚያስጠሩት ማለት ነው። አሁን ለምሳሌ ባለፈው የአፍሪካ ዋንጫ ጊዜ የሴኔጋል ቡድን የሴኔጋል ብሄራዊ ቡድን ዋንጫ በልቷል። አንድ ተጫዋች አይደለም የተጫወተው እንግዲህ በቡድን ነው ከአሰልጣኙ እስከ ተጫዋቾቹ ተቀያሪዎቹ በቃ በቡድን ነው ሁሉም የራሱን ስራ ይሰራል በአንድ ላይ ደግሞ ውጤት ይመጣል ማለት ነው። ስራ ላይም እንደዛ ነው አመራር ላይም እንደዛ ነው በቡድን እናስባለን ከዛ በኋላ ደግሞ ውጤቱ እንግዲህ ተሰብስቦ አንድ ላይ ሆኖ ይመጣል ማለት ነው። በቡድን መስራት እወዳለሁ ምክንያቱም ውጤቱ ያማረ ነው የሚሆነው ብዙ ጊዜ ጥሩ ሰዎች ጥሩ ቡድኖች ጥሩ መሪ እሚገኝ ከሆነና ሁሉም ሰው ደግሞ የራሱ የሆነ ሙያ ካለው። የራሱ የሆነ ስኪል ካለው እዛ ቡድን ላይ ጠንክሮ ሰርቶ ያንን ቡድን በዛ ቡድን ምክኒያት የመጣ ጥሩ ውጤት ይኖራል ማለት ነው። እንግዲህ ብዙ አይነት ሁኔታዎች ይኖራሉ ከቡድን ጋር በተያያዘ በጣም ብዙ ማለት ነውና እኔ በቡድን መስራት እወዳለሁ። ቡድን ደስ ይላል የአንድ ነገር መገለጫ ነው የአንድ ስራ መገለጫ ነው። የአንድ ሀገር መገለጫ ነው ቡድን እና አሁን ለምሳሌ የኢትዮጵያ ብሄራዊ ቡድን አለ ኢትዮጵያ ብሄራዊ ቡድን ኳስ ተጫዋቾች ናቸው አይደለ ኢትዮጵያ አሁን ብዙም በኳሱ ውጤታማ አይደለችም። ስለዚህ የኢትዮጵያ ብሄራዊ ቡድን ኢትዮጵያን እያስጠራ አይደለም ያለው ማለት ነው። ከዛ በተቃራኒው ደግሞ አትሌቲክሱን እንመልከት ሯጮችን እንመልከት እዛ ላይ በቃ ኢትዮጵያን ወክለው ሚሄዱ ቡድኖች በቃ አንድ ላይ ሰርተው አንድ ላይ ለፍተው አንድ ላይ ሁሉን ማድረግ ያለባቸውን ነገር ሁላ አድርገው አንድ ላይ ትልቅ ውጤት ሲያመጡ እናያለን። ስለዚህ ቡድናቸውን አስጠሩ ማለት ነው ቡድኑን ብቻ ሳይሆን ሀገራቸውንም አስጠሩ ማለት ነው ስለዚህ ቡድን አንድ ላይ ሲሰራ ውጤት ሲያመጣ ከራሳቸው አልፈው የሚሰሩበትን አካባቢ እንዲሁም ደግሞ ሀገራቸውንም የማስጠራት ነገር ይኖራልና ብዙ ቡድን በቃ በጣም ብዙ መገለጫዎች አሉት። ቡድን ዝም ብሎ የሆነ ቦታ ተሰርቶ ሚበተን ነገር አይደለም። በቡድን የተሰራ ነገር ያድጋል በቡድን የተሰራ ነገር ይበለጽጋል በቡድን የተሰራ ነገር ሁሌም እያደገ እያፋፋ ነው የሚሄደው እና። በቡድን የተሰራ ነገር ደስ ይለኛል ቡድን እወዳለሁ እኔም በቡድን ስሰራ ብዙ ልምዶችን የህይወት ልምዶችን የህይወት ተሞክሮዎችን ይገኛልና እና እንግዲህ እኔ ቡድንን የምገልጸው እንደዚህ ነው አመሰግናለሁ

ቢጫ ቢጫ ማለት እንግዲህ ከለር ነው የከለር ወይም ደግሞ የቀለም አይነት ነው ቢጫ ማለት ማለት ነው። እንግዲህ ቢጫ በብዙ ነገር ሊገለጽ ይችላል። አንደኛ የኢትዮጵያ ሰንደቅ አላማ አረንጓዴ ቢጫ ቀይ ነውና ሁለተኛው ምልክት ቢጫ ነው። ስለዚህ ቢጫ ተስፋ ነው ቢጫ መልካም ነገር አለው ተስፋ አለው። እና ቢጫ ደስ ይላል። ቢጫ እንግዲህ ብዙ ነገሮች አሉት ለምሳሌ ብዙ የአፍሪካ ሀገራት ባንዲራ ውስጥ ላይ ቢጫ አለ። አንዳንድ ፎቆች ከለሮች እንግዲህ የሚቀቡትን ቢጫ ቀለም ይቀባሉ ቤታቸውን። እንግዲህ ከተስፋ ጋር በተያያዘ እና በቃ ብዙ ምልከታዎች አሉት። ስለዚህ ቢጫ ቀለም የብዙ ነገሮች ምልክት ሊሆን ይችላል ማለት ነው። ስለዚህ ይሄንን ይሄንን ነው ማለት የምችለው ስለቢጫ አመሰግናለሁ።

ጠረጴዛ እንግዲህ ጠረጴዛ ቤት ውስጥ ሚቀመጥና ለምሳሌ የምግብ ጠረጴዛ ሚባል አለ የምግብ ጠረጴዛ ላይ እንግዲህ ምግቦች ይደረደሩና ምግቦች እንድንመገብባቸው ወንበር ላይ ቁጭ ብለን ጠረጴዛ ላይ ምግቦቹን አስቀምጠን ምንመገብባቸው አለ። አንድ ለሱ ይጠቅማል። ሌላው ደግሞ ትንንሽ የቡና ጠረጴዛ ሚባሉ አሉ። ነሱ ደግሞ አንዳንድ ውሃዎችን ቡናዎችን ምናምን ምናስቀምጥባቸው አሉ። ሌላው ደግሞ የምግብ የሶፋ መሃል ሚቀመጥ ጠረጴዛ አለ እሱ ደሞ ለውበትም እንጠቀምበታለን ማለት ነው። ጠረጴዛን አበባ በማስቀመጥ አንዳንድ ካነበብናቸው በኋላ ውጪ ለማድረግ በኋላ ለማስቀመጥም ይጠቅማሉ። ሌላው ደግሞ ጠረጴዛ እንግዲህ ለአንዳንድ ነገሮች መስሪያ ሚጠቀሙበትም አሉ። አንዴ ምግብ ለመስራት እዛ ጠረጴዛው ላይ እንትን ሚለው አሉ እንጀራ ጋግሮ ጠረጴዛ በረጃጅም ጠረጴዛዎች ይሰሩና እነዛ እንጀራዎች እየተጋገሩ እዛ ጠረጴዛ ላይ ይቀመጣሉ ማለት ነው። አንድ ድርጅት ነው ይሄንን ያየሁት እንደዛ ያደርጋሉ ጠረጴዛው ላይ የጋገሩትን እንጀራ ያስቀምጡበታል ይደረድሩበታል ማለት ነው። አረ ሌላም ብዙ ነገር አለው። ጠረጴዛ መጽሐፍ ይቀመጥበታል ሚነበብ ነገር ይቀመጥበታል። አንዳንድ ቦታ ደግሞ ጠረጴዛን በመጠቀም ቴሌቪዥናቸውን ያስቀምጣሉ። እንደዚህ እንደዚህ አይነት ነገሮች አሉና። ጠረጴዛን እንግዲህ እነዚህ እነዚህ አይነት ነገሮችን እናይበታለን እንግዲህ እናመሰግናለን

ሶፍትዌር እንግዲ ማለት አንድ ነገር እንዲሰራ ወይንም ደሞ ሃርድዌሩ እንዲሰራ የግድ ሶፍትዌሩ ያስፈልገዋል ማለት ነው። ኦፕሬቲንግ ሲስተም ሚባል ነገር አለ አሁን ለምሳሌ ስልኮችን ላይ ወይንም ደሞ ላፕቶፖችን እንመልከት ወይ ኮምፒውተሮችን እንመልከት። አሁን ለምሳሌ ስልኮች እንደዚ ስልኮች ማለት ነው። አንድሮይድ ሚባል ኦፕሬቲንግ ሲስተም ይገጥምላቸዋል በዛ ሰዓት ምን ማረግ ይችላሉ ማለት ነው ስልኮቹ ራን ማረግ ይጀምራሉ ማለት ነው ይነሳሉ ማለት ነው። አንዳንድ ተግባራቶችን መፈጸም ይችላሉ ማለት ነው። ከዛ በኋላ ደሞ ሌላ ሴፍ ሶፍትዌሮች ደሞ አፕሊኬሽን ሚባሉ ነገሮች አሉ። እነዛ አፕሊኬሽን ደሞ አንድን ታስኮች ወይም ደሞ ስራዎችን ለመስራት የተለያየ ስራዎችን ለመስራት የተለያዩ የአፕሊኬሽን ሶፍትዌሮች ያስፈልጉናል ማለት ነው። አሁን ለምሳሌ ለመጻጻፍ ለመደዋወል ምናምን ቴሌግራም አለ። ለመጻጻፍ ምናምን ደሞ ጽሁፎችን ለመጻፍ ምናምን ደሞ ዶክመንቶች አሉ። ማይክሮሶፍት ሊሆን ይችላል ወይንም ደሞ የ ጎግል ዶክመንት አለ። ኤክሴሎችን ለመስራት ምናምን ደሞ ራሱ ስፕሬድ ሽት አለ ኤክሴል ራሱ አለ። ፕረዘንቴሽኖችን ለማዘጋጀት ደሞ የፕረዘንቴሽን ራሳቸውን የቻሉ ብዙ ካምቫ ላይ ሊሰሩ ይችላሉ። ብዙ ነገሮች አሉ ማለት ነው። ሌላው ደሞ ኤዲቲንግ ለመስራት አንዳንድ ነገሮችን ለማቀናበር ራሳቸውን የቻሉ ሶፍትዌሮችን እንጠቀማለን ማለት ነው። እንደዚ እንደዚ አይነት ነገሮች አሉ አሁን ኮምፒውተሩ ላይም ስንመጣ ኮምፒውተሩ እንዲሰራ እንዲንቀሳቀስ ሶፍትዌር መጫን አለበት ኦፕሬይቲንግ ሲስተም መጫን አለበት። መጀመሪያ ማይክሮሶፍት ሊሆን ይችላል አሁን ለምሳሌ ማይክሮሶፍት አስራ አንድ ይጫናል ማለት ነው እዛ ላይ ከዛ ኮምፒውተሩ መስራት ይጀምራል። ኮምፒውተሩ መስራት ከጀመረ በኋላ እንግዲ ደሞ ብዙ ስራዎች አሉ አደለ እነዛን ስራዎች ደሞ ለመስራት ሚያግዙን አፕሊኬሽኖች አሉ። እነዛ አፕሊኬሽኖች ደሞ ይጫናሉ ማለት ነው አሁን ለምሳሌ እኔ የሆነ ጽሁፍ መጻፍ ፈለኩኝ። ስለዚ ጽሁፍን ለመጻፍ የተለያዩ አፕሊኬሽኖች አሉ። አሁን ለምሳሌ ዶክመንት አለ የጎግል ራሱ ላይ ሂድና ወይም ደሞ ራሱን ዳውንሎድ አድርጌ ጎግል ዶክመንትን ግድ ሶፍትዌሩን አውርጄ እዛ ለይ የምጽፈውን ጽሁፍ ጽፌ ከዛ በኋላ ያንን ጽሁፍ ደሞ ለሌላ ሰው ማስተላለፍ ከፈለኩ። የፒዲኤፍ ሶፍትዌር አለ የፒዲኤፍ ሶፍትዌሩን አወርድና ጎግል ላይ የጻፍኩትን ጎግል ዶክመንት ላይ የጻፍኩትን ጽሁፍ ወደ ምን እቀይረዋለው ማለት ነው ወደ ፒዲኤፍ እቀይረዋለው ማለት ነው። ከዛ ያንን ፒዲኤፍኤ ለሌላ ሰው ማስተላለፍ እችላለው ማለት ነው። ኤክስኤል ላይም እንደዛ ሰርቼ ማለት ነው አሁን ስፕሬድ ሺት ላይ እንደዛ ምፈልጋቸውን ምሰራቸውን ነገሮች ሰርቼ ከዛ ለአንድ ሰው ማስተላለፍ ስፈልግ በፒዲኤፍ ወይንም ደሞ በኢሜል ማስተላለፍ እችላለው ማለት ነው። ስለዚ ሶፍትዌሮች በጣም ብዙ ስራ ነው ያላቸው አንደኛ ያንን ሃርድዌር እንዲሰራ ሚያደርጉት ሶፍትዌር ነው። ከዛ ባለፈ ደሞ አፕሊኬሽን ሶፍትዌሮችን በመጠቀም ደሞ የተለያዩ በቃ በጣም እጅግ ብዙ ሚባሉ ስራዎችን ለመስራት ይጠቅመናል ማለት ነው። ስለዚ ሶፍትዌር በጣም ብዙ ስራ ነው ያለው በጣም ብዙ ስራ አሁን ላይ ካለሱ ብዙ አሁን ኢንተርኔቶች አይኖሩም ነበር እሱ ባይኖር አሁን ላይ ሚተገበሩ ነገሮች አይኖሩም ነበረ ማለት ነው። ኢቭን ኤአይዎች ሚሰሩት በምንድነው በሶፍትዌር ነው? ያ ሶፍትዌር ይጫንላቸውና እንግዲ ከመጀመሪያ ጀምሮ ይለማመዱና ከዛ በኋላ ከተለማመዱ በኋላ እንግዲ ደሞ አሁንም ሚያሳዩትን ባህሪ ያሳያሉ ማለት ነው። የኛን ስራ ቀላል እንዲያደርጉልን ያደርጋሉ ማለት ነው። ስለዚ ይሄ ሶፍትዌር ሚባለው ነገር ቀላል ነገር አይደለም ማለት ነው። ሃርድዌሩ እንዲሰራ ስልኩ ስልክ እንዲሆን ሶፍትዌር ያስፈልገዋል። ላፕቶፑ ላፕቶፕ እንዲሆን ሶፍትዌር ያስፈልገዋል ማለት ነው። እንግዲህ ይሄንን ነው ማለት ምችለው አመሰግናለው።

ክሬዲት ካርድ እሚባለው ነገር እንግዲህ ያው እኛ ሀገር ብዙም የለም ግን ስለ ክሬዲት ካርድ ለመናገር ያህል እንግዲህ ክሬዲት ካርድ ማለት አሁን ለምሳሌ ብር የማይኖረን ከሆነ ክሬዲት ካርዳችንን ተጠቅመን ገንዘብ ማውጣት እንችላለን ገንዘብ መጠቀም እንችላለን ማለት ነው። በክሬዲት ካርድ ብዙ ነገር መስራት እንችላለን። እንግዲህ ይሄ ነው ለኔ ያለኝ ልምድ። እኛ ሀገር እስካሁን ክሬዲት ካርድ እየተሰጠ አይደለም ያለው ማንም እየተጠቀመ አይደለም ያለው። ውጭ ሀገራት ግን ክሬዲት ካርድን ተጠቅመው ብዙ ነገር። ለግብይትም ገንዘብ በእጃቸው እንኳን ባይኖር ለመገበያየት የሚጠቀሙበት በኋላ ግን የተጠቀሙበትን ገንዘብ መከፈልም ጭምር አለበት። እና ክሬዲት ካርድ ማለት በዱቤ እምንወስድበት በዱቤ ነገሮችን የእምናከናውንበት ሽያጮችን ግዢዎችን እምንፈጽምበት። ልክ እንደ ኤቲኤም አይነት ኤቲኤም ማሽን አሁን ገንዘብ አለው ኦሬዲ እዛ ባንካችን ውስጥ ኣቲኤም ካርዳችን ውስጥ ከዛ ከባንክ እንግዲህ ያለንን ገንዘብ መጥነን ማውጫ ነው። ክሬዲት ካርድ ግን ገንዘብም ባይኖረን የሆነ የክሬዲት ካርድ ሊሚት አለ። በዛ ሊሚት መሰረት እንግዲህ እምንጠቀምበት የካርድ አይነት ነው ማለት ነው እኛ ሀገር የለም። ግን ወደፊት ይመጣል ብሎ ተስፋ እናደርጋለን። አሁን የውጭ ባንኮች እየመጡ ስለሆነ ክሬዲት ካርድን እምንጠቀም ነገራችን እንግዲህ ይጨምራል ብዬ አስባለሁ። አመሰግናለሁ

ማን? ማን ማለት እንግዲህ ማን ማለት ነው ማን ማለት? የሆነ ነገር ተደርጎልን። ለምሳሌ የሆነ ነገር ተደርጎልን ሊሆን ይችላል። የሆነ ነገር አግኝተህ ሊሆን ይችላል ወይ የሆነ ሰው ጠርቶ ሊሆን ይችላል። ማነኝ የጠራኝ ልንል እንችላለን? ማነው ይሄንን መልእክት ያስቀመጠው ልንል እንችላለን? ማነው ይሄንን ስራ የሰራው ብለን ልንጠራ እንችላለን? እንደዛ ማለት እንግዲህ ያንን ነገር ያደረገው ሰው ማን እንደሆነ የምንጠይቅበት መንገድ ነው ማለት ነው። ስለዚህ አሁን ማን የሚለውን ነገር ስንጠቀም ማንነቱን የሰውየውን ማንነት የስራውን ሊሆን ይችላል። ማንነቱን ብቻ ማነው እሄንን ያደረገው ስንል ያንን ነገር የሰራው ሰው ማን እንደሆነ እንዲነገረን ስንፈልግ ነው ማለት ነው። ማን ያከናወነው ማን የጠራኝ? ማነው ስልክ የደወለልኝ? ማነው? ያንኳኳው በሩን ያንኳኳው ማነው? ያ ማነው? ያኛው ሰውዬ እንደው ማነው እንላለን አይደል? ስለዚህ እንግዲህ ማን የሚባለው ነገር የሚገልጸው የአንድን ሰው ማንነት ነው ማለት ነው። ማን እንደሆነ ነው የሚገልጸው ማለት ነው። ያ ሰውዬ ማንነቱን የምንጠይቅበት መንገድ ማን ተብሎ ይጠራል ማለት ነው። አመሰግናለሁ

ኢንቨስትመንት ማለት እንግዲህ አንድን ስራ ለመከወን አንድን ተግባር ለመከወን እሚበጀት የገንዘብ መጠን ማለት ነው። የገንዘብ መጠን ማለት ነው የሆነ ነገር ለመስራት የሆነ ነገር ቅድሚያ አሁን ለምሳሌ ፋብሪካ ለመገንባት የሆነ ገንዘብ መመደብ አለብን አይደል የሃ ነገር ኢንቨስትመንት ይባላል ማለት ነው። አሁን ለምሳሌ ኢንቨስትመንት እንግዲህ ገንዘብን ብቻ ላይሆን ይችላል ራሱንም ይሀ ሰውዬ ኢንቨስት ሊያደርግ ይችላል ማለት ነው እዛ ስራ ላይ ጊዜውን ጉልበቱን አቅሙን ገንዘቡን ጭምር ኢንቨስት አደረገ እንላለን ማለት ነው። ለዛ ስራ ስለዚህ ኢንቨስትመንት እሚባለው ነገር የሚጠቅመን ለምንድነው? ለአንድ ስራ ለመከወን እሚደረግ የገንዘብ ድጋፍ ሊሆን ይችላል የስራ ሁኔታ ሊሆን ይችላል እነዚህን ነገሮች ሁላ እሚያጠቃልል ነገር እንግዲህ ኢንቨስትመንት ይባላል ማለት ነው። ለዛ ስራ እሚከፈል ዋጋ እንደማለት ነው ለዛ ስራ የሚበጀት በጀት እንደማለት ነው። ኢንቨስትመንት አመሰግናለሁ

እንኳን ደህና መጡ ማለት እንግዲህ አንድ ሰው የሆነ ቦታ ሲመጣ የመልካም እዛ ቦታ ላይ እንኳን ተገኙ አቀባበልን የሚገልጽ አይነት ስሜት አለውና እንኳን ደህና መጡ ይባላል። ለወንድም ለሴትም ለሁሉም ሰዎች እንኳን ደህና መጡ ተብሎ እንቀበላቸዋለን ማለት ነው። ቤታችን ሲመጡ ለምሳሌ እንግዶች እንኳን ደህና መጡ እንላለን። ሰዎች ወደ ሀገር ሲመጡ እንጥሩ ደህና መጡ ይባላሉ። የሆነ ጥሪ ቦታ ሰዎች እኛ ድግስ ደግሰን ጥሪ ጠርተናቸው እዛ ቦታ ላይ ሲገኙልን እንኳን ደህና መጡልን እንላለን። አሁን ለምሳሌ ሀገራት ወደ ሀገራቸው እንግዶት ሲሄዱ በመልእክትም በምንም እንኳን ደህና መጣችሁ የሚል በየቦታው መልእክቶች ያስቀምጣሉ። አሁን ከሆነ አካባቢ ያሉት ለምሳሌ ከአዲስ አበባ ወደ ደብረ ዘይት ስሄድ እንኳን ደህና መጡ የሚል መልእክት መልእክቱ ይቀበለኛል ማለት ነው። ከዛ ደግሞ ሰዎቹ ጋር ሲሄድ ደግሞ ሰዎቹ እንኳን ደህና መጡ ብሎ ይቀበሉኛል ማለት ነው። እና እንኳን ደህና መጡ እንግዲህ ያው አቀባበል ነው። የሃ ሰው እዛ ቦታ ላይ መገኘቱ የነሱም ደስታ መሆኑን ማለት ነው የሚገልጽ ነው ግሪቲንግ ነገር ነው። እና በአለምም በኢትዮጵያ መእንግዲህ የተለመደ የአቀባበል ስርት ነው ማለት ነው። ስለዚህ ለዚህ ለዚህ ነገሮች እንጠቀምበታለን ማለት ነው። አመሰግናለሁ።

እህት ማለት እንግዲህ አሁን ለምሳሌ እናትና አባት አሉ። እናትና አባት ልጆች ይወልዳሉ እና አንድ ሴት ልጅ ካላት ለነዛ ለወንዱም ይሁን ለሴቷ እሷ እህት ትሆናለች ማለት ነው። ሴት ሴቷ ልጅ እህት ትባላለች ማለት ነው። አሁን ለምሳሌ እኔ እህት አለችኝ። እንደዛ ማለት ነው ከእናትና ከአባቴ የተወለደች አንድ እህት አለቺኝ ማለት ነው። ስለዚህ እሷ እህት ትባላለች። ሌላው እንግዲህ እህት ብዙ ትርጉም አላት። እንዳለመታደል ሆኖ ያንን እድል እኔ አልተጠቀምኩበትም ወይ አልጠቀመኝም እህት ኖሮኝ ስለማያውቅ አለችኝ ግን እንደ እህት ስላልሆነችልኝ ማለት ነው፤ ግን ብዙ ሰዎች ያስቀኑኛል ለምሳሌ እህቴ እንደዚህ አድርጋልኝ፣ እህቴ እንደዚህ ሆና፣ እህቴ እንዲ አድርጋልኝ ምናምን ይላሉ፤ እና በጣም እህት ትልቅ ዋጋ ነው ያላት እህት በጣም ጠቃሚ ነች፣ እህት ረዳት ነች፣ አጋዥ ነች፣ ገመና ሸፋኝ ነች እና እህት በቃ በተለይ ደግሞ ታላቅ ከሆነች በቃ የቤቱ ተሸካሚ ነች። ከእናትና ከአባት ቀጥላ ነገሮችን የምትሄደው የምትይዘው እሷ ነች። ታላላቅ እህቶች በጣም በሀገራችን ብዙ ዋጋ ሲከፍሉ አይተናል። የቤተሰቦቻቸውን ሀላፊነት አሁን ለምሳሌ ልጆችን ታናናሾቻቸውን በማሳደግ፣ እናትን በማገዝ ደረጃም ትልቅ ድርሻ ነው ያላቸው። እንደ ና እናትም እናትና አባትም ሲያልፍ እህት ነች የናትን ድርሻ የአባትን ድርሻ ወስዳ ልጅ እህቶቿንም ወንድሞቿንም የምታሳድገውና እህት እውነት ለመናገር በቃ በጣም ትልቅ ሀላፊነት ድርሻ ያላት ሰው ነች ከእናትና ከአባት ቀጥሎ ዋጋ ያላት ሰው ነችና እህት እውነት ደስ ትላለች በጣም ያው እኔ እንዳልኩት አልታደልኩም ጥሩ እህት አልገጠመኝም። እውነት ለመናገር ያን ያህል ግድ የላትም ለኔ። አልታደልኩም ለራሷ ቤተሰብ እና ለራሷ ልጆች ብቻ ነው የምታስበው። እኔ ግን እንግዲህ እኔ ባልታደልም ግን ግን እህቶችን አደንቃለሁ። ለቤተሰቦቻቸው ዋጋ የሚከፍሉ እህቶችን አከብራለሁ። እህት እወዳለሁ። መልካም ይሄን ሁላ ካልኩ እንግዲህ ይበቃኛል አመሰግናለሁ።

መጠጣት መጠጣት ማለት እንግዲህ ያው አንድን ነገር መጠጣት ማለት ነው ማለት ምን ማለት ነው? አሁን ለምሳሌ ውሃ ሊሆን ይችላል ጁስ ሊሆን ይችላል። ሾርባ ሊሆን ይችላል ወተት ሊሆን ይችላል አልኮል ነገሮች ሊሆኑ ይችላል እነዚህን ነገሮች ሁላ በፈሳሽ መልክ ያሉ ነገሮችን መጠጣት እንግዲህ መጠጣት ይባላል ማለት ነው። ስለዚህ እነዚህ ለምሳሌ ስለመጠጣት ስናወራ ጁስ መጠጣት አሁን እኔ ደስ ይለኛል አቮካዶ ጁስ እጠጣለሁ በቃ ደስ ብሎኝ የማደርገው ነገር ነው። ከዛ ባለፈ ውሃ በጣም ደስ ብሎኝ የምጠጣው ነገር ቢኖር። በምድር ላይ ከጁስም ከምንም ቅድሚያ ውሃ ነው። ውሃ መጠጣት አሁን ደስ ይላል። ጸበል መጠጣት አለ ለምሳሌ አሁን ቤተክርስቲያን ሄደን የምንጠጣው ነገር ምንድነው? ጸበል ነው። ጸበል መጠጣትም እንግዲህ ደስ ብሎን የምናደርገው ነገር ነው። ስለዚህ ከመጠጣት ጋር በተያየዘ እነዚህ ነገሮች አሉ አሁን ለምሳሌ ወተት ወተት አለ። ህፃናት ልጆች ወተት መጠጣት አለባቸው በቃ ለጤናቸውም ግድ ነው። እንደውም ከተቻለ የእናታቸውን ጡት መጥባት አለባቸው። ለጤናቸውም ለእድገታቸውም ስለሚያግዝ ማለት ነው። ስለዚህ መጠጣት እንግዲህ በጣም ብዙ አይነት እንደምታዎች አሉት። ሀሳቦች አሉት እነዚህን ይመስላሉ ስለመጠጣት አመሰግናለሁ

እሺ ማታ ማታ ማለት እንግዲህ አሁን ለምሳሌ ቀኑን ሙሉ አለ አይደለ ሲነጋ ጠዋት እንላለን ከዛ መሃል ላይ ምሳ ሰዓት ላይ ከምሳ ሰዓት በኋላ ደግሞ ከሰአት እንላለን። ከዛ ደግሞ ሲመሽ ማታ እንላለን። እንግዲህ ማታ ማለት እንግዲህ ሰዎች ከድካማቸው የሚያርፉበት ማታ ማለት እንግዲህ ሰዎች እንግዲህ ያንን ሁላ ከባባድ ቀናቶች አሳልፈው ከቤተሰቦቻቸው ጋር ተገናኝተው የሚያወሩበት የሚጫወቱበት ማታ ማለት እንግዲህ እረፍትን የሚያርፉበት የሚተኙበት ጊዜ ማታ ይባላል ማለት ነው። ስለዚህ ማታ ብዙ ነገር ይሰራበታል። አንዳንድ ሰዎች ያው ለነገ ጠዋት ለመዘጋጀት ሲፈልጉ ዛሬ ማታ ጨርሰው ያድራሉ። አንዳንድ ሰዎች ደግሞ ከቤተሰቦቻቸው ጋር በቃ ጊዜ ለማሳለፍ ይመርጣሉ። አንዳንድ ሰዎች ደግሞ ከትምህርት ቤትም ከምንም የተሰጣቸውን አሳይመንት ለመስራት ይጠቀሙበታል። አንዳንድ ሰዎች ደግሞ ያው ጊዜያቸውን ተጠቅመው

ችሎታ ማለት እንግዲህ አንድን ነገር የመከወን ወይ የማከናወን ችሎታ እንደማለት ነው አንድን ነገር እንግዲህ ልምድ በልምዶች ነው ብዙ ጊዜ ችሎታ የሚመጣውና አንድን ነገር ለማድረግ ወይ ለመከወን ልምዱ ካለን ችሎታው አለን ማለት ነው። በትምህርት ሊሆን ይችላል የሚመጣው ያ ችሎታ በመማር ሊሆን ይችላል ያንን ያለልን ትንሿን ነገር ደግሞ በማዳበር ሊሆን ይችላል፣ በየዩኒቨርሲቲ በየኮሌጅ በመማር ሊሆን ይችላል ያ ችሎታ የሚመጣው ያ ችሎታ ደግሞ በስራ ቦታ ላይ ሆኖ ራሱ ምንም ነገር ያንን ነገር ሳያቅ ገብቶ ስራ ቦታ እዛ ስራ ቦታ ሰዎች ሲሰሩ በመልመድ በማየት ሊሆን ይችላል ያ ችሎታ የሚመጣውና እንግዲህ ችሎታ እነዚህን ነገሮች ሁሉ የሚያጠቃልል ነገር ነው አመሰግናለሁ።

ስሜ ነው እንግዲህ ስሜ ነው ማለት ምን ማለት ነው? አሁን ለምሳሌ የኔ መጠሪያ አሁን ለምሳሌ እኔ እናትና አባቴ ያወጡልኝ ስም አለ አይደለ እሱ ለኔ ስሜ ነው። እናትና አባቴ ያወጡልኝ ስም ስሜ ነው የኔ መገለጫ ነው የኔ ማንነት ነው። ሶ እንደሱ አይነት ነገር ስሜ ነው ይባላል ማለት ነው። አሁን የሆነ ሰው ሲጠራኝ ዞር እልና እንትን ስሜን ነው እኮ የጠራኸው ነገር ማለት ነው። እንደዚህ አይነት ነገሮችን እናደርጋለን ብዙ ጊዜ። ስሜ የሆነ ቦታ ላይ የኔ ስም ሳይ የኔ አሁን ለምሳሌ ጥሩ ነገር ሰርቼ ሊሆን ይችላል። የሆነ ነገር ቦታ ተለጥፌው ያሸንፈው ሊሆን ይችላል ስሜን ባየው። ስሜ ነው የኔ ስም ነው እላለው ማለት ነው። ብዙ ጊዜ ስለዚህ ያ ስም የኔ መገለጫ ነው። ያ ነገር የኔ ስም ነው። ሌላ ደግሞ ስሜ ነው የሚገለጠው አሁን። ጥሩ ነገር ምንሰራ ከሆነ መጥፎ ነገር ምንሰራ ከሆነ ያ ነገር ለእኛ ስማችን ይሆናል ማለት ነው መገለጫችን ይሆናል ማለት ነው። ስለዚህ ዛሬ በጣም ተጠንቅቀን ምን ምንውለው ውሎ የምንሰራው ስራ ተግባራችን እንግዲህ ጥንቃቄ የተሞላበት መሆን አለበት ማለት ነው። ምክንያቱም ያ ነገር ከስማችን ጋር ከተነካካ በኋላ ስማችንንም ስለሚያጎድፍ ማለት ነው። እንግዲህ ይሄ ይሄን የመሳሰሉ ነገሮች አሉ። ስሜ ነው ማለት እንግዲህ ይሄንን ይመስላል አመሰግናለሁ።

እንግዲህ ቡናማ ማለት ከለር ነው የአንድን ነገር መገለጫ ወይንም ከለሩን ቡናማ እንለዋለን ቡና ማለት እንግዲህ ያው ቡና ነው ይታወቃል ተፈልቶ ተወቅጦ የሚጠጣ ነገር ነው ብዙ ሰው የሚያከናውነው ነገር ነው ኢትዮጵያ ውስጥ ውጭ ሀገርም እሱን ከለር የያዘ ነው እንግዲህ እሱ ከለር ቡናማ የሚባለው ማለት ነው። በዛ በቡናው ስም ተጠርቶ ቡናማ ተባለ ማለት ነው እንግዲህ ቡናማን ብዙ ነገሮችን መግለጽ እንችላለን። ወይኔ ሲያምር ይሄ እኮ ቡናማ ከለር ነው ያለው እንላለን። ወይኔ ቤቱ ቀለሙ ቡናማ ነው እንላለን። የጠረጴዛው ከለር ቡናማ ነው እንላለን የልብሱ ከለር ቡናማ ነው እንላለን። የቤቱ ቀለም የግድግዳው ቀለም ቡናማ ነው እንላለን እና ብዙ ነገሮችን። መጥራት እንችላለን እና ቡናማ ማለት የከለር መገለጫ ነው። አንድ ነገር ምንን እንደሚመስል የሚያሳይ መገለጫ ነው። ሶ እሱ ቡናማ ይባላል አመሰግናለሁ

ምግብ ቤት እንግዲህ ምግብ ቤት ማለት የተለያዩ የምግብ አይነቶችን የምናገኝበት የምንመገብበት ቦታ ነው ማለት ነው። ምግብ ቤት ማለት እንግዲህ የተለያዩ የምግብ አማራጮችን የምናገኝበት የምንገዛበት እና ደስ ብሎን የምንመገብበት ቦታ። ምግብ ቤት ይባላል ማለት ነው። የተለያየ የምግብ ቤት አይነቶች አሉ። አሁን ለምሳሌ ጽጌ ሽሮ የሚባል አለ በሽሮ ምግብ ነው የምትታወቀው። ግን ሌሎች ምግቦችንም ነው ታቀርባለች። በቃ የራሷን ብራንዲንግ ፈጥራ በየቦታዎቹ የከፈተች ሰው ታውቃለህ። መስቀል ክትፎ የሚባል አለ ክትፎ ነው የሚሰሩት። አንድ ሁለት ሶስት ቦታ ምግብ ቤት ከፍተዋል ማለት ነው። በቃ እንደዚህ እንደዚህ አይነት ቦታዎችን አውቃለሁ አስተውላለሁ ማለት ነው። ሌላው ደግሞ በቃ ምግብ ቤት ማለት እንግዲህ ማንኛውም ሰው ሲርበው ገንዘብ እስካለው ድረስ ሄዶ የሚመገብበት ቦታ ምን ይባላል? ምግብ ቤት ይባላል ማለት ነው። አመሰግናለሁ

እንግዲህ ዘጠኝ ቁጥር አንድ ቁጥር ነው የሚገለጽበት ቁጥር ነው የቁጥር አይነት ነው አሁን ለምሳሌ ከዜሮ እስከ ዘጠኝ ነው። ዋና መሰረት የቁጥሮች መሰረት የሚባሉት እነሱ ነገሮች ከዛ በኋላ የተደጋገሙ ነው። ሌሎች ቁጥሮችን የሚሰሩት ስለዚህ መሰረቶቹ ከዜሮ እስከ ዘጠኝ ነው ስለዚህ ዘጠኝ ዋናዋ ነች ማለት ነው። ሁለተኛ ደግሞ ዘጠኝ ቁጥር በሳይንስ ደረጃ ራሱ ኒኮላስ ቴስላም ሶስት ስድስት ዘጠኝ የሚለው ነገር አለ። ሶስት ስድስት ዘጠኝ የዘጠኝ እንግዲህ አንደኛዋ መሰረቷ በሳይንስ ደረጃ ራሱ ኒኮላስ። ቴስላም ሶስት ስድስት ዘጠኝ የሚለው ነገር አለ። ሶስት ስድስት ዘጠኝ የዘጠኝ እንግዲህ አንደኛዋ መሰረቷ ሌላው ዳሞ እንግዲህ ያው ዘጠኝ ቁጥር። በኢትዮጵያ ርዕሰ ወስደህና ቤተክርስቲያንም እስትንፋሰ ክርስቶስም እንዲሁም ሌሎች ቅዱሳን የሚታወሱበት ቀን ነውና። ዘጠኝ ቁጥር ደስ ትላለች በጣም አመሰግናለሁ

መቼ የሚለው ቃል እንግዲህ ያው አንድ ነገር መቼ እንደሚከናወን የምንገልጽበት ነው ወይንም ደግሞ የምንጠይቅበት ነው ወይንም ደግሞ አንድ ነገር መቼ እንደሚከናወን ምንገልጽበት ነው ማለት ነው። ስለዚህ አሁን ለምሳሌ ይሄንን ነገር እናደርጋለን ቢለን አሁን አንድ ሰው ለምሳሌ ስራችንን እንጀምራለን ቢለን እኔ አሁን እኛ መቼ ብለን እንጠይቃለን ማለት ነው ስለዚህ መቼ እንላለን ማለት ነው ስለ ስራው ሲጠይቀን። ሌላው ደግሞ የሆነ ነገር የሆነ አሁን ለምሳሌ ትምህርት እጀምራለሁ መቼ ክፍያው ይደርሰናል መቼ ነው የሚደርሰን? በዓል ደርሷል ስንባል መቼ ነው በዓል? ሌላው ደግሞ በቃ እንደዚህ አይነት ነገሮችን የምንገልጽበት ማለት ነው። የባለፈው እኮ እቃ ተዘዋወረ። እሺ መቼ ነው የሚረስሽ? የሚለውን ጥያቄ የምንጠይቅበት በመቼ ነው ማለት ነው። እንግዲህ መቼ እነዚህን ነገሮች ይመልሳል አመሰግናለሁ

አዲስ ማለት እንግዲህ ያው አዲስ መሆኑን ምንም ያልተደረገ መሆኑን የሚገልጽ ነገር ነው። ስለዚህ አሁን ለምሳሌ ስልክ ከሆነ አዲስ ስልክ እንላለን ልብስም ከሆነ ይሄ አዲስ ልብስ ነው እንላለን አዲስ አመት እንላለን አሁን ለምሳሌ ልክ ረጅም አመት ረጅም ለአስራ ሁለት ወራት ከቆየን በኋላ አዲስ አመት ብለን ደግሞ አዲስ አመት ይመጣል ማለት ነው። ስለዚህ አዲስ ማለት ያልሆነ ያልተከናወነ ከዚህ በፊት ያልሆነ ነገር ግን እንደ አዲስ ሲገለጽ አዲስ እንላለን ማለት ነው። ብዙ መገለጫዎች አሉት አዲስ አበባ አዲስ አዲስ ነገር ብዙ ነገሮች አዲስ ጫማ አዲስ መኪና ከፋብሪካ የወጣ አዲስ ስልክ አዲስ ላፕቶፕ ብዙ ነገሮች አሉት። ይሄ ነገር አዲስ ነው እንዴ እንላለን? አሁን ለምሳሌ ላፕቶፕ ብናይ ይሄ ነገር አዲስ ነው እንዴ ከዚህ በፊት አልተደረገም እንዴ እንላለን ማለት ነው። ከዚህ በፊት አልተጠቀምንበትም እንዴ እንላለን ማለት ነው። ስለዚህ አዲስ የሚገለጸው በዚህ ነው አመሰግናለሁ።

ትምህርት ቤት ማለት እንግዲህ የመማሪያ ቦታ ማለት ነው። ብዙ አይነት መገለጫዎች አሉት ትምህርት ቤት አሁን ለምሳሌ ገና ጀማሪ ልጆች ከኬጂ ጀምሮ መጻፍ የማይችሉ የሚማሩበት አለ። ከዛ ደግሞ ከአንደኛ ክፍል ጀምሮ እስከ ስምንተኛ ክፍል ትምህርት ቤት አለ። ራሱን የቻለ ከዛ ደግሞ ከዘጠነኛ እስከ አስራ ሁለተኛ ክፍል የሃይስኩል ትምህርት ቤት አለ። ከዛ የዩኒቨርሲቲ ትምህርት ቤት አለ። ከዛ ባለፈ ደግሞ የተለያዩ ተቋማት ትምህርት ቤቶች አሉ የቋንቋ ትምህርት ቤት አለ። የኮምፒውተር ትምህርት ቤት አለ። የብዙ ነገር መማሪያዎች አሉ አሁን ለምሳሌ ስለ ቢዝነስ የምንማርበት ትምህርት ቤት አለ። በቃ ብዙ ትምህርት ቤቱ ብቻ ሳይሆን ደግሞ ስራ ቦታ ላይ እንደ ትምህርት ቤት የሆነበት ቦታ አለ። ራሱ የህይወት ልምድ ራሱ ትምህርት ቤት ነው። አንዳንድ ትልልቅ ሰዎች እንግዲህ በጣም ብዙ እውቀት ያላቸው ሰዎች ትምህርት ቤት ይባላሉ። አሁን ደግሞ በአብነት በቤተክርስቲያን ራሱ የአብነት ትምህርት የሚባሉ ልጆች ራሱ በቃ ትምህርት ቤት ነው እሱንም ብዙ ህይወታቸውን የሚያነጻቸው ቦታ ነው እና ትምህርት ቤት ይባላል። ስለዚህ እነዚህ ነገሮች ሁሉ የትምህርት ቤት መገለጫዎች ናቸው ማለት ነው። አመሰግናለሁ።

ኦገስት እንግዲህ ኦገስት ማለት በኢትዮጵያ ኦገስት አንልም ኦገስት የምንለው በ እንትን ነው ነሀሴ ነው የምንለው እኛ ስለዚህ ኦገስትም ነሀሴም እያልኩኝ ለመጠቀም እሞክራለሁ በኢትዮጵያ እንግዲህ ኦገስት ማለት ወይንም ደግሞ ነሀሴ ማለት የአሥራ ሁለተኛው ወር ማለት ነች እንግዲህ ኢትዮጵያ አስራ ሶስት ወራቶች ናቸው ያሏት ኦገስት ወይንም ነሀሴ አስራ ሁለተኛ ወር ነች ማለት ነው ለኢትዮጵያ ህዝብ ኦገስት ማለት እንግዲህ ለኢትዮጵያ ብዙ ነገሮች ለአዲስ አመት የምንዘጋጅበት ነው ኦገስት ወይንም ደግሞ ነሀሴ ማለት የፍልሰታ ጾም ያለባት ፍልሰታ ጾምን መጾም ልጆች ልጆች ሆነን ጀምረን እንግዲህ ኦገስት ወይንም ነሀሴ አንድ ጀምረን እስከ አስራ ስድስት የምናስታውሳት ነው የልጅነት እድሜያችንን የምናሳልፈው እዛች ጾም ላይ ነውና እንግዲህ ነሀሴ ይባላል። ኦገስት ማለት ነሀሴ ነው የሚባለው በአማርኛ ቋንቋ ይህንን ለመናገር እሞክራለሁ አመሰግናለሁ።

ጠቅ ማለት ምን ማለት ነው? አሁን ለምሳሌ ስልካችንን የሆነ ነገር ለመክፈት ጠቅ እናደርጋለን። ላፕቶፓችንንም ማውዝ በመጠቀም ሊሆን ይችላል እሱንም ጠቅ አድርገን ነው የምንከፍተው። አሁን ለምሳሌ ሁለት ጊዜ ጠቅ ማድረግ አፕሊኬሽኖች ለመክፈት ነው። ጠቅ አድርገን ሁለት ጊዜ ይዘን፤ ጠቅ አድርገን ደግሞ ስክሪን ሹትን ማንሳት እንችላለን እና እነዚህ እነዚህ ነገሮችን ማድረግ እንችላለን በጠቅ። ስለዚህ ጠቅ የሚባለው ቃል፤ ለምሳሌ ማውዛችንን ሁለቴ በግራ፤ ወይም ደግሞ ግራ ማውዝን፤ ወይም ቀኝን ጠቅ ጠቅ ስናደርገው አንድ አፕሊኬሽን ይከፈተል። ጠቅ ጠቅ ስናደርገው ሜኑ እንዳለ የሚያመጣልንም አለ። በግራ በኩል ጠቅ ስናደርገው ሜኑንም ያመጣልናል ስለዚህ እነዚህን ነገሮች ለመስራት ለላፕቶፕ ለስልክ ሌሎች ነገርም ለመከወን ያስፈልገናል ማለት ነው። ስለዚህ እሱን ነገር ክሊክ እንለዋለን በእንግሊዘኛው። በአማርኛ ደግሞ ጠቅ ይባላል ማለት ነው። አመሰግናለሁ።

ንግድ እንግዲህ ንግድ የሚባለው አንድን ስራ ሰርተን ግብይት ፈጽመን የምናከናውነው ነገር ነው ማለት ነው። ንግድ ማለት የስራ አይነት ነው ማለት ነው። እንደ ስራ አይነትም የቢዝነስም አይነት ሊሆን ይችላል። አንዱ ንግድ ማለት ነው። ስለዚህ አሁን ለምሳሌ ንግድ ነጋዴዎች ወይም ደግሞ ንግዱ በብዙ አይነት ሊመደብ ይችላል። አሁን ለምን ስታርት አፕ ንግድ የሚባል አለ። ንግድ ማለት እንግዲህ መጀመሪያ ንግድን ከመጀመራችን በፊት ንግድ ፍቃድ ሊኖረን ይገባል ማለት ነው። በመንግስት በኩል ሄደን የንግድ ፍቃዳችንን አውጥተን ነው ያንን ንግድ መጀመር የምንችለው። አለበለዚያ መነገድ አንችልም ማለት ነው። መንግስት ይቀጣናል። ስለዚህ አሁን ለምሳሌ ብዙ አይነት የንግድ አይነቶች አሉ። አሁን ለምሳሌ አትክልትና ፍራፍሬ መሸጥ እሱ ንግድ ነው። ልብስ ጫማ መሸጥ እሱ ንግድ ነው። ሌሎች ነገሮችንም ኤሌክትሮኒክስ ነገሮች ኮምፒውተር ስልክ መሸጥ እሱም ንግድ ነው። ሌሎች ነገር ውስጥ ጥራጥሬ አትክልት መሸጥ እሱም ንግድ ነው። ወፍጮ ቤት ደግሞ አለ። ስንዴ ባቄላ ሽምብራ የሚባሉትን ነገሮች ሁሉ ጤፍ የሚባሉትን ነገሮች ሁሉ መሸጥ እሱም ንግድ ነው። እና እነዚህ ነገሮች ሁሉ የሚመደቡት በንግድ ውስጥ ነውና ንግድ ይባላሉ። አመሰግናለሁ

እባክህ ማለት እንግዲህ አንድን ሰው የሆነ ነገር እንዲያደርግልን የምንለምንበት ወይንም ደግሞ የምንጠይቅበት መንገድ ነው። እባክህ ግን ይሄንን ነገር ትከፍትልኛለህ ሊሆን ይችላል ስልኬ ተገብቶብኝ ከሆነ ማለት ነው። እባክህን በሩን ትከፍትልኛለህ ማለት እንችላለን በሩ እንዲከፈትልን የምንፈልግ ከሆነ ማለት ነው። እባክህን መንገዱን ታሳየኛለህ ሊሆን ይችላል መንገዱን እንዲያሳየን የምንፈልግ ሰው ካለ ማለት ነው። ስለዚህ እባክህን ማለት በአክብሮት የሆነ ሰው የሆነ ነገር እንዲያደርግልን የምንጠይቅበት መንገድ ነው። እና ይሄ ፖላይት የሚባለው ወርድ ነው። አሁን ለምሳሌ እባክህን አባዬ ድምጽን ትቀንስልኛለህ እላለሁ ብዙ ጊዜ ስራ ስሰራ እባክህን ይሄንን ነገር ታግዘኛለህ ልል እችላለሁ። ስለዚህ እባክህ ማለት በአክብሮት አንድን ነገር እንዲያደርጉልን የምንጠይቅበት መንገድ ነው ማለት ነው። ስለዚህ እባክህን በሩን ዝጋው። እባክህን መንገዱን ክፈትልኝ። እባክህን ቴሌቪዥኑን ዝጋው። እባክህን ሬዲዮኑን ዝጋው። እባክህን ድምጽህን ቀንስ የሚባሩትን ነገሮች እንጠቀማለን ማለት ነው። አመሰግናለሁ።

ስምምነት እንግዲህ ስምምነት የሚባለው ነገር አንድን ስራ ወይንም ተግባር ለመከወን የምንስማማበት መንገድ ሊሆን ይችላል ማለት ነው። ወይ አብሮ ለመኖር ሊሆን ይችላል። ስራዎችን ለመስራት ሊሆን ይችላል። ወይንም ደግሞ አንዳንዴ ደግሞ በወረቀትም አሁን ለምሳሌ። ስራ አለመቀጠር ከሆነ አሁን ለምሳሌ አንድ ኢንተርቪው አልፌ ስራ አፕላይ አደረኩኝ ልበል ከዛ ኢንተርቪው አለፍኩኝ ከዛ ከኢንተርቪው በኋላ ለስራ ልቀጠር ስል ስምምነት እፈራርማለሁ። እሱ አንዱ የስምምነት መንገድ ነው። ሁለት ድርጅቶች ደግሞ ስራ ለመስራት ሲስማሙ በፊርማ በስምምነት ላይ ይሆናል ማለት ነው። ፊርማ ያጸድቁታል ያንን ነገር እንዲሁም ደግሞ ሌሎች ሰዎች ደግሞ ለማጋባት ስምምነት ሲፈጽሙ እንዲህ አይነት ነገሮችን ይፈጽማሉ ማለት ነው። ስለዚህ ስምምነት ብዙ አቅጣጫዎች አሉት ለምሳሌ በፍርድ ቤት የሚፈጸም ስምምነት አለው። እንዲሁ እርስ በእርስም ስምም አሁን ለምሳሌ የሆኑ ሰዎች ተጣልተው ራሳቸው ተጣርቀው ራሳቸው ስምምነት ሊፈጥሩ ይችላሉ ሊግባቡ ይችላሉ ማለት ነው። ሌላው ደግሞ በቃ ብዙ ነገሮችን አሳልፈው ሊስማሙ ይችላሉ። እነሱ ስለዚህ እነዚህ ነገሮች ሁሉ በስምምነት ውስጥ ይካተታል ማለት ነው። በወረቀትም ሊሆን ይችላል በጽሁፍ ሊሆን ይችላል። በድምጽ ሊሆን ይችላል በስልክ ሊሆን ይችላል በየትኛውም ነገር ብቻ ሰዎች ስምምነትን ይፈጽማሉ ማለት ነው። አመሰግናለሁ።

የአየር ሁኔታ የሚባለው እንግዲህ አሁን ላይ አሁን ለምሳሌ አሁን ላይ አዲስ አበባ ምሽት ላይ ትንሽ ሙቀት አይደለም አሁን ላይ ጠዋት ነው ሙቀት አይደለም አሁን ላይ ከሰአት ነው ሙቀት ነው የምንልበት አገላለጽ ነው። ስለዚህ የአየር ሁኔታ ማለት አሁን ለምሳሌ ዝናባማ ሊሆን ይችላል ፀሀያማ ሊሆን ይችላል ብርዳማ ሊሆን ይችላል በረዶ ሊሆን ይችላል እነዚህ ነገሮች ሁሉ የአየር ሁኔታ የአየር ሁኔታ መገለጫዎች ናቸው ማለት ነው። ስለዚህ አሁን ላይ አዲስ አበባ ሰባ ሶስት ዲግሪ ሴንቲግሬድ ነች ብንል ሰባ ሶስት ዲግሪ ሴንቲግሬድ የአየር ሁኔታዋ የሙቀት መጠኗ ያንን ይወክላል ማለት ነው። አዲስ አበባ አሁን ዝናባማ ነች። እንደዚህ ዲግሪ ሴልሺየስ ያሳያል ብንል ያ ነገር የሚገልጸው አሁን ላይ ያለውን የአየር ሁኔታ ነው ማለት ነው። ስለዚህ የአየር ሁኔታ ማለት ዝናባማ ሊሆን ይችላል ፀሀያማ ሊሆን ይችላል ብርዳማ ሊሆን ይችላል አንዳንድ ቦታዎች ደግሞ በረዶ ያለባቸው ቦታዎች በጣም ቅዝቃዜ አለ። እነዚህን ነገሮች ሁላ የሚያሳይ ነገር ምን ይባላል? የአየር ሁኔታ ይባላል ማለት ነው አመሰግናለሁ።

ሁለት እንግዲህ ሁለት ማለት ሁለተኛው ቁጥር እንደማለት ነው አሁን ለምሳሌ አንድ ብለን ሁለት እንላለን፤ እንግዲህ ለምሳሌ አሁን ሁለት የሚገለጸው ቁጥር ነው ብለናል ሌላው ደግሞ ነገሮችን አሁን ለምሳሌ ሁለት ልጆቿ ለምሳሌ የእነዚህ የጥንዶች ልጆች ሁለት ናቸው እንላለን። የልጆቹን ብዛት ያሏቸውን የልጆች ብዛት የምንገልጽበት ማለት ነው። ውሾቹ ሁለት ናቸው እንላለን። ድመቶቹ ሁለት ናቸው እንላለን። እንደዚህ አይነት ነገሮችን የምንገልጽበት ማለት ነው። ሁለት ወንበር አለኝ እንላለን፤ ሁለት ጠረጴዛ አለኝ እንላለን። ሶፋዎቹ ሁለት ናቸው እንላለን። ሁለት መጽሐፍ ገዛው ማለት እችላለሁ። ሁለት ትምህርት ነው የምማረው በአሁን ሰዓት ማለት እችላለሁ፤ ሁለት ስራ እየሰራሁ ነው ያለሁት ማለት እችላለሁ፤ ሁለት ነገሮችን በአንድ ላይ ማከናወን እችላለሁ ማለት እችላለሁ። እና እንደዚህ አይነት ነገሮችን ሁላ ምንከውነው በዚህ በቁጥር ብዙ ነገር መግለጽ እንችላለን። ስለዚህ ሁለት ቁጥር ነው። ግን ደግሞ በሁለት ቁጥር የሚገለጹ ነገሮችን ሁላ የምንገልጽበት ነው ማለት ነው። አመሰግናለሁ።

አውርድ ሚለው ቃል እንግዲህ ምንን ነው ሚያመለክተው? የሆነ የተሰቀለ ነገር ካለኝና እኔ ማልደርስበት ከሆነ አውርድ እላለሁ ማለት ነው። አንድ ሰው አብሮኝ ካለ አውርድ ይሄንን ነገር አውርደው ይሄንን ልብስ አውርደው የተሰቀለውን ነገር አውርደው መኪናው ላይ ያለውን ነገር አውርድ መኪና ውስጥ የሆነ እቃ ካለኝ ማለት ነው። ታክሲ ውስጥም የሆነ እቃ አስቀምጨ ከሆነ አውርድ እላለሁ ማለት ነው። ስለዚህ የሆነ ነገር የሆነ እቃ የሆነ ቦታ ካስቀመጥኩኝ እንዲያወርድ እንዲያወርዱልኝ የምጠይቅበት መንገድ አውርድ ይባላል ማለት ነው። አሁን ለምሳሌ እላይ የተሰቀለ ሱቅ ሄደን አሁን ለምሳሌ ካልሲ ለመግዛት ብንፈልግ እላይ ከሰቀሉት ያውና እዛ ጋር ነው ያለው ካልሲው አውርደው እንላለን። የሆነ ውሃውም ከላይ ከሆነ አውርድ ያውና እዛ ጋ አለልህ እንላለን ማለት ነው። ስለዚህ አውርድ ማለት የሆነን ሰው ትእዛዝ ሰቶ ያንን ትእዛዝ ደግሞ እንዲያከናውንልን ምንጠይቅበት መንገድ ነው ማለት ነው። አውርት ቅድም ስቀል ብለናል። ቅድም የተሰቀለውን የተሰቀለውን ነገር። አሁን ላይ ደግሞ አውርድልን ወይም ደግሞ አውርድ ስንል ያንን የተሰቀለውን ነገር እንዲያወርድልን ምናደርግበት መንገድ ነው ማለት ነው። አመሰግናለሁ

ዳቦ እንግዲህ ዳቦ ማለት አንዱ የምግብ አይነት ነው። ኢትዮጵያ ውስጥ እንጀራ የሚባል ነገር አለ ከዛ ደግሞ ዳቦ የሚባል ነገር አለ። ስለዚህ ዳቦ አንደኛ በፉርኖ ዱቄት ብቻ ይጋገራል። ሌላው ደግሞ በስንዴም ይጋገራል ማለት ነው። እንደውም ኢትዮጵያ ውስጥ በጣም የተለመደው ምንድነው? በየበአሉ ጊዜ ድፎ ዳቦ ይጋገራል። ስለዚህ እሱንም መገለጫ ሊሆን ይችላል ማለት ነው። ስለዚህ ብዙ አይነት መንገዶች አሉ እንግዲህ ዳቦን የምንገልጽበት ድፎ ዳቦ አለ ትንንሾቹ ዳቦዎች አሉ። ተቆራጭ ዳቦ አለ እኔ ደግሞ በቃ ቆንጆ የሚባል ዳቦ ከሆነ እወዳለሁ። ደስ ብሎኝ ነው የምመገበው። ስለዚህ ዳቦን የምገልጸው በእንደዚህ በእንደዚህ አይነት መልኩ ነው። ዳቦ ደስ ብሎኝ ነው የምበላው ደስ እያለኝ ነው የምመገበው። ስለዚህ ዳቦ ነው ደስ የሚል ነገር ነው እሱን ነገር ለመግለጽ የምንጠቀምበት አመሰግናለሁ።

ሀላፊ ማለት የአንድ ነገር ወሳኝ አድራጊ እንደማለት ነው ያንን ነገር የሚመራ ሰው ሀላፊ ይባላል ማለት ነው። እንግዲህ ሀላፊ ብዙ የስራ ድርሻ ሊኖረው ይችላል በተለያየ ቦታ ነው እንግዲህ። አንዳንድ መስሪያ ቤቶች አሁን ለምሳሌ የጥበቃ ሀላፊዎች ይኖሯቸዋል ወይም ደግሞ የጥበቃ ሀላፊ ይኖራቸዋል። ስራው ጥበቃ ሆኖ እነዛን የስራ የጥበቃዎቹን ነገር የሚቆጣጠር ሰው ሀላፊ ይባላል ማለት ነው። ሌላው ደግሞ ድርጅት ይኖራል አንድ ትልቅ ድርጅት ማለት ነው። የዛ ድርጅት ሀላፊ ደግሞ ከሆነ ያንን ስራ እንዲቀላጠፍ የሚያደርገው ሰውዬ የዛ ስራ ሀላፊ ነው ማለት ነው። አለቃውም ሊሆን ይችላል ሀላፊ የሚባለው። ሌላ ደግሞ ምን አለ? የቤተክርስቲያናት ቦታዎች አሉ ቤተክርስቲያኖች ምኖች ቦታዎች ላይ ደግሞ እዛ አይነት ቦታዎች ላይ ያንን ቤተክርስቲያን የሚመራ ሀላፊ ይኖራል። በቃ በየቦታው ብዙ ነገሮች አሉ አሁን ለምሳሌ የታክሲ ከሆነ የታክሲ ሀላፊ ይኖረዋል። የጥበቃ ከሆነ የጥበቃ አለው የትራፊክ ከሆነ የትራፊኮች ሀላፊ ይኖራል። ስለዚህ ብዙ ቦታ ላይ የዛ የስራ ቦታው ያንን ስራ የሚቆጣጠር ሰው ሀላፊ ይባላል ማለት ነው። አሁን ለምሳሌ አንድ ግብይት የሚፈጸምበት የስራ ቦታ ቢኖር የዛ የማርኬቲንግ እና የሴልስ ሀላፊ ይኖራል። ያንን ግብይት የሚሰሩትን ሰዎች በደንብ የሚቆጣጠር ሰው ማለት ነው። እንግዲህ እነዚህ እነዚህን የመሳሰሉ ነገሮችን የሚሰራ ሰው ምን ይባላል ሀላፊ ይባላል ማለት ነው። አመሰግናለሁ

ምርታማነት ማለት እንግዲህ አንድን ነገር ሰርተን ጨርሰን ከዛ ከጨረስን በኋላ የተለያየ ጊዜ ሊወስድ ይችላል። አሁን ለምሳሌ አንድ ስራ ሰርተህ ለመከወን አንድ ስራ አንድ ወር የሚፈጅብን ከሆነ ያንን ስራ ጨርሰነው በቃ ኢነርጂያችንን ጊዜያችንን ገንዘባችንን ኢንቨስት አድርገንበት እዛ ስራ ላይ ያ ስራ የራሱ የሆነ ገቢ ማምጣት ሲጀምር ምርታማነት ይባላል ማለት ነው። የሃ ሌላው ደግሞ እርሻ ሊኖር ይችላል አሁን ለምሳሌ የእርሻ ቦታዎች ሊኖሩ ይችላሉ እዛ እርሻ ቦታ ላይ እንግዲህ የተዘራ አሁን ለምሳሌ ጤፍ ቢዘራ የሀጤፍ መድረስ በሚገባው ጊዜ ቢደርስ ያ የዘራው ሰው እና በጣም ቢያብብ ያ የዘራው ሰው እንግዲህ አጭዶ ከምሮ ወቅቶ ወቅቶ ሲሸጠው እና ገቢ ካመጣለት ምርታማ ይባላል ማለት ነው። ኢቭን ከመሸጡ በፊት ያስታውቃል ምርታማነቱ የእህሉ እንደው የተዘራው ነገር ሁሉ ምንም ሳይበላሽ አሁን ለምሳሌ በቆሎ ዘራን እንበል። የተዘራው በቆሎ ሁላ ቢበቅል እንግዲህ ያ ሰውዬ ምርታማ ነው ማለት ነው። እሺ ሌላ ደግሞ ቲማቲም ዘራን እንበል። ቲማቲም ዘርተን ያ የተዘራው ነገር ሁላ ምንም ሳይበላሽ ሁሉም ቢበቅልልን እና አረንጓዴ ቢሆን ያሀ ቲማቲም ምርታማ ነው ማለት ነው። የዘራው ሰውዬ ምርታማ ነው ማለት ነው። ስለዚህ ምርታማነትን በዚህ በእንደዚህ አይነት ነገሮች ነው የምንገልጸው ማለት ነው። ሌላም ደግሞ አለ አንዳንድ ድርጅቶችም አሉ እንደዚህ። አመት ሙሉ ሰርተው ወይ ስድስት ወር ሰርተው ለፍተው ምርታማነታቸውም የሚታወቅ በቃ እንደዚህ ነጋዴም ሚሆኑ ካሉ ንግዳቸው ትርፋማ ከሆኑ ምርታማ ናቸው ማለት ነው። ስለዚህ እነዚህ ነገሮች ሁላ በእነዚህ ነገሮች ይገለጻሉ ማለት ነው። ምርታማነትን የምገልጸው እኔ በገንዘብ ብቻ ሳይሆን የተሰራው ስራ ራሱ አብቦ ማየት አንድ ምርታማ ነው። ሁለተኛ ደግሞ ወደ ገንዘብም ሲቀየር ምርታማነቱ ይታያል። ሶስተኛ ደግሞ ያ የተሰራው ሰው እንግዲህ በሰው ደረጃም ሰዎችም እዛ የሰሩት ሰዎችም ከዛ ነገር ተቋዳሽ ሲሆኑ ምርታማ ናቸው ይባላል። ማለት ነው አመሰግናለሁ

እንዴት? አሁን ለምሳሌ እንዴት የሚባለው ጥያቄ የሆነ ነገር አከናወንን አይደለ ወይም ተሳካልን ወይም ደግሞ አልሆነልንም? ወይ ደግሞ ብቻ ብዙ አይነት መንገዶች ሊኖሩት ይችላሉ። ስለዚህ አንድ ሰው ሲጠይቀን እንዲህ እንዲህ እኮ አሳካሁ ሲለን እንዴት እንዴት አሳካኸው ግን እንዴት ብታደርገው ነው የተሳካልህ? አይነት አይነት አንድምታ ያለው ጥያቄ ሲጠይቀን ያው እንዴት ብሎ ነው የሚጠይቀን ማለት ነው። እሺ ለምሳሌ አሁን ለምሳሌ እንዴት ግን እዛ ቦታ ላይ በጊዜ ደረሳችሁ ሊሆን ይችላል? እንዴት ግን ልታልፉ ቻላችሁ ያንን መንገድ ከባድ እኮ ነው ሊባል ይችላል? እንዴት ግን ከዛ አለቃ ጋር ተስማምተሽ ስራሽን መጨረስ ስለቻልሽ ሊሆን ይችላል? ስለዚህ እንዴት የሚባለው ነገር እንዴት ማለት ነው። የሆነን ነገር እንዴት አደረጋችሁት እንዴት አሳካችሁት? እንዴት ብታስኬዱት ነው ያ ነገር ውጤታማ የሆነላችሁ እንደማለት ማለት ነው። አመሰግናለሁ

መናፈሻ መናፈሻ ማለት እንግዲህ መዝናኛ ቦታ እንደማለት ነው። አሁን ለምሳሌ እዛ መናፈሻ ቦታ ላይ ዛፎች ይኖራሉ። ነፋሻ አየር ይኖራል። መልካም ለመተንፈስም ለማሰብም ለመስራትም ቆንጆ የሆነ ቦታ እንግዲህ መናፈሻ ይባላል። በፊት በፊት ኢትዮጵያ ውስጥ ብዙ መናፈሻዎች የሉም ነበረ። አሁን ግን በጣም ብዙ ሚባሉ መናፈሻዎች ሰዎች ሚዝናኑባቸው ቦታዎች። ንጹህ አየር የሚያገኙባቸው ቦታዎች እየተሰሩ ነውና። እዛ መናፈሻዎች ውስጥ ሰዎች እየሄዱ እየተዝናኑ ጊዜያቸውን ያሳልፋሉ ማለት ነው። እረፍት ካላቸው ወይ ቅዳሜና እሁድ ምናምን ሊሆን ይችላል። አንዳንድ ልጆች ደግሞ ወላጆች ደግሞ ልጆቻቸውንም እየያዙ እዛ መናፈሻ እየሄዱ እየያዙ እየወሰዱ ያዝናናሉ ያጫውታሉ ማለት ነው። ስለዚህ መናፈሻ ማለት እንግዲህ እነዚህን ነገሮች ሁላ የሚከናወኑበት ነው። አመሰግናለሁ

ስምንት ስምንት ማለት እንግዲህ ከዜሮ እስከ ዘጠኝ የሚመደብ ቁጥር ነው። ሌላው ደግሞ ምሳሌ ለመስጠት ያህል አሁን ለምሳሌ የነ መቅዲ ክፍል ስምንተኛ ፎቅ ላይ ነው ማለት እችላለሁ። እኔ ስምንተኛ ክፍል እያለሁ ጎበዝ ተማሪ ነበርኩ ማለት እችላለሁ። በስምንት አመቴ ብዙ ነገሮችን የማገናዝብበት ሰዓት ነው። ሁለተኛ ክፍል የገባሁበት ጊዜ እንግዲህ እኔ በስምንተኛ ክፍል ሆኜ ነው በስምንት አመቴ ነው ማለት እችላለሁ። እነዚህ ሁላ ነገሮች እንግዲህ ስምንትን ይገልጹልኛል ማለት ነው።

ንፋስ ማለት እንግዲህ አንዱ ተከታዋይ ክስተት ነው። አንዳንዴ እንግዲህ በጣም ሀይለኛ ንፋስ ይመጣል አሸዋዎቹ አቧራዎቹን ያስነሳቸዋል። አንዳንዴ ደግሞ በረድ ያለ ንፋስ ይመጣል። በዛ ሰዓት እንግዲህ ሰዎችንም ጥላችንን ራሱ ይዞ የሚሄድበት አጋጣሚ አለ ማለት ነው። ሌላው ደግሞ። በጣም ሀይለኛ የሆነ ንፋስ ተከስቶ አንዴ አፋር አካባቢ በቃ ብዙ አካባቢዎች ምናምን ተሸፍነው ነበረ። እና በጣም ታፍኖ ነበረ ሰፈሮች ምናምን ታፍነው ነበረ። እና በጣም ሀይለኛ ንፋስም ሲኖር ያስፈራል ማለት ነው። ግን ንፋስ አንዳንዴ ሙቀት በሆነ ሰዓት ንፋስ ያቀዘቅዘናል ደስ የሚል ነገርም አለው። ንፋስ ስለዚህ አንዱ እግዚአብሔር ከሰጠን ነገር አንዱ መልካም ነገር አንዱ ንፋስ ነው። ስለዚህ ንፋስ መልካም ነገር ነው ማለት ነው። ንፋስ እንግዲህ ጥሩ ነገር ነው። ምንም አይልም ማለት ነው እመሰግናለሁ

አሳ አሳ እንግዲህ በውሃ ውስጥ የሚኖር እንስሳ ነው። ውሃ ውስጥ ነው የሚኖረው ብዙ ጊዜ እንግዲህ አሳ ለምሳሌ ሀይቆች ውስጥ ምናምን አለ ኢትዮጵያ ውስጥም። አሁን ለምሳሌ አዋሳ ስትሄዱ ስጋ ነው የሚበላው። በጣም እንግዶቻቸውን የሚቀበሉት በአሳ ስጋ ነው አዋሳ አካባቢ ማለት ነው። ዝዋይማ አካባቢ አሳ አለ። ቆንጆ የአሳ ስጋዎች እንግዲህ ተሸጠው ይበላሉ ማለት ነው። አንዳንዴ የአሳ ዘይትን ለመድኃኒትነት ይጠቅማል ማለት ነው። ስለዚህ አሳ ይሄንን ሁላ ጥቅም ይሰጣል። ለጤና ጥሩ ነው። አሳ እንደው በተደጋጋሚ እንደው አግኝተን የመብላቱ አጋጣሚ የሚፈጠር ከሆነ በቃ ደስ ብሎን ኢንጆይ የምናደርግበት የምግብ አይነት ነው ማለት ነው። አሳ በጣም ቆንጆ የሚጣፍጥ ደስ ብሎን የምንመገበው ምግብ ነው። በተለይ ደግሞ ሀይቅ ያላቸው አካባቢዎች ላይ አሳን እያወጡ እዛ አካባቢ ያሉ ወጣቶች አሳን እያወጡ ልክ እንደ ገቢ ምንጫቸው አድርገውታል ማለት ነው። ገንዘብ የሚያገኙበታል ማለት ነው እየሸጡ። ስለዚህ አሳ እግዲህ ለምግብነት የሚጠቀም ነገር ነው። ሌላው ደግሞ እንግዲህ ከአሳ ውስጥ የሚበሉምና የማይበሉም አሉ። በተረፈ ደግሞ አሳ ያው ውሃው ውስጥ ነው የሚኖረው። ሀይቅ ውስጥ ነው የሚኖረው። እንግዲህ በአለም ቦታ ብዙ ቦታዎች ይገኛል አሳ። አንድ የማረፈው የማረሳው ፊልም ነበረ በአሳዎች የተሰራ የካርቶን ፊልም ነው። እና በህይወቴ በቃ ደስ ብሎኝ የማልረሳው አይነት ትውስታ ጥሎብኝ የመጣ የት ነው መሰላችሁ የተሰራው ሲድኒ ነበር የተሰራው አውስትራሊያ። እዛ አካባቢ ያሉ አሳዎች በቃ እንዴት እንደሚያማምሩ ከለራቸው ሁላ ሲያማምር በቃ ያለው የውሃን ህይወት በደንብ ያሳየን አይነት ፊልም ነበር። የካርቶን ፊልምም ቢሆን እኔ ውስጥ የተቀረጸ ነገር አለው። እና በቃ የማልረሳው ነገር ነው። የማልረሳው ማለት ነው። አመሰግናለሁ።

ዲሴምበር ዲሴምበር ማለት ያው በእንግሊዘኛው ወር ነው። በእንግሊዘኛው እንግዲህ በኢትዮጵያ ስንተኛ ወር ነው? መሰለህ አራተኛ ወር ማለት ነው። አራተኛ ወር ታህሳስ ነው። በኢትዮጵያ ስለዚህ ዲሴምበር ወይንም ታህሳስ ይባላል ማለት ነው። ስለዚህ ስለ ታህሳስ ወር ወይም ደግሞ ዲሴምበር ወር ላይ ብዙ በዓላት ይከበራሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወይም ደግሞ በእኛ በኢትዮጵያ ሀገር ማለት ነው። ዲሴምበር ላይ ወይንም ታህሳስ ላይ ምን ምን ይከበራል መሰለህ? አንደኛው የጌታችንና የመድኃኒታችን የኢየሱስ ክርስቶስ በዓል የገና በዓል። እሱን እናከብራለን። ሁለተኛ ደግሞ የገብርኤል በዓልም አለ። ገብርኤልም ይከበራል ማለት ነው። ታላቁ መልአክ የቅዱስ ገብርኤል አመታዊ ክብረ በዓል ነው። ገብርኤል ደግሞ እኛ ሰፈር ነው ያለው እና እኛ ሰፈር ስላለ በዛ ብሎ ሰው መጥቶ በቃ ድምቅ ያለ በዓላትን እናከብራለን ማለት ነው። ስለዚህ ዲሴምበር ወይንም ታሀሳስ ይባላል ማለት ነው በአማርኛ ዲሴምበር ሳይሆን የሚባለው ታሀሳስ ነው የሚባለው አራተኛ ወር ነው። መስከረም ጥቅምት መስከረም ማለት የመጀመሪያ ወር ነው የኢትዮጵያ። ወር ማለት ነው። ጥቅምት ህዳር ይባልና ከዛ ታህሳስ ይባላል ማለት ነው። ስለዚህ ታህሳስ ዲሴምበር ይባላል። አራተኛ ወር ነው ማለት ነው። ሌላው ደግሞ ዲሴምበር ገና ከመግባቱ በፊት እንግዲህ ዲሴምበር ሙሉ ይጾማል። ከህዳር አጋማሽ ጀምሮ እስከ ዲሴምበር መጨረሻ ድረስ ወይም ደግሞ እስከ ታህሳስ መጨረሻ ድረስ ጾም እንጾማለን። እኛ ኦርቶዶክስ ተዋህዶ እምነት ተከታዮች ጾም ጾመን ነው የምንቀበለው አዲሱን። የጌታችንና የምንኝታችን የኢየሱስ ክርስቶስ በዓል እና ደስ ከሚለው ነገር አንዱ የገና በዓል ቤተክርስቲያን ነው የምናድረው። ምናምን እና በጣም ደስ ይለኛል። የመጨረሻ ስለዚህ ታህሳስ ወር ታላቁን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደትን የምናከብርበት በዓል ነው። ደስ ብሎን ነው የምናከብረው ይሄንን ለመናገር እፈልጋለሁ። ስለዚህ ዲሴምበር አራተኛ ወር ነው። በአራተኛ ወር ደግሞ ታህሳስ ተብሎ ነው በኢትዮጵያ የሚጠራው ማለት ነው። እኛ አራተኛ ወራችንን ታህሳስ ነው የምንለው። አመሰግናለሁ።

ኮምፒውተር ኮምፒውተር ማለት እንግዲህ ኮምፒውተር ነው በአማርኛ የምንለው ኮምፒውተር ማለት እንግዲህ ብዙ ነገር የምንሰራበት ነው የቴክኖሎጂ እቃ ነው። ቢሮዎች ሶፍትዌር ኢንጂነሮች አካውንታንቶች ብዙ ስራዎች የሚከናወኑበት እንግዲህ በኮምፒውተር ነው። እኔም ኮምፒውተር አለኝ ኮምፒውተር ማለት የላፕቶፕ ኮምፒውተር አለኝ በሱም እንግዲህ ትምህርቴን እማራለሁ። ከትምህርት ባሻገር ደግሞ ስራዎች እሰራበታለሁ ከስራ ባሻገር ደግሞ ፊልሞች አይበታለሁ ከፊልሙ ባሻገር ደግሞ በቃ ብዙ ነገር አደርግበታለሁ በኮምፒውተሬ ማለት ነው። ስለዚህ እኔ የኔን ትምህርት ደግሞ ከኮምፒውተር ጋር የተገናኘ ከቴክኖሎጂ ጋር የተገናኘ ትምህርት ነው የተማርኩት። ስለዚህ ኮምፒውተሬን ብዙ ነገር እሰራበታለሁ ማለት ነው። አሁን ደግሞ የሆኑ እውቀቶችን ለመገብኘት እንግዲህ ኮምፒውተሬን እየተጠቀምኩኝ ነው ያለሁት። እንግዲህ ይኸው እግዚአብሔር ይመስገን እንግዲህ ብዙ ነገር እያደረኩበት ነው ያለው። ከዚህ በኋላም እንግዲህ በደንብ አድርጌ ብዙ ስራዎችን በኮምፒውተሬ የምሰራ ይሆናል ማለት ነው። አመሰግናለሁ።

ቤት ቤት እንግዲህ የሁሉ ሰው ማረፊያ ነው። የሁሉ ሰው መጠለያ ነው የሁሉ ሰው ስራ ደክሞ ወጥቶ ወርዶ የሚያርፈው። ቤት ውስጥ ነው እና ቤት ማለት እንግዲህ በቃ ወሳኝ ነገር ነው። የሰው ልጅ ቤት ከሌለው በቃ ዋናው ነገር ነው ገበናውን የሚሸፍነው ቤት ውስጥ ነው። ስለዚህ ቤት ማለት ወሳኝ ነገር ነው። እና እኔም ያው ከብዙ መንገዶች አንፃር እኔም በጣም ቤታችን እንዲታደስ ቤቴ እንዲስተካከል። በጣም ብዙ ከመፈለጌና ብዙ ነገር ከማድረጌ ከመሞከሬ ባሻገር እንግዲህ የተቻለኝን ሁላ ሞክሬያለሁ። ግን ያው እግዚአብሔር ብሎ እስካሁን አልተሳካም። ግን አንድ ቀን እንግዲህ ተሳክቶ ደግሞ ቤቴን አድሼ ምንም አደርግ ይሆናል ማለት ነው። ይሄን ይመስላል እንግዲህ አዲስ ነገር ካለ አሳውቃለሁ

ብቃት እንግዲህ ብቃት ማለት በብዙ ዘርፎች የሚታይ ነገር ነው። አሁን ለምሳሌ የአንድ ሰው የትምህርት ብቃት ልንመዝን እንችላለን። የአንድ ሰው የሩጫ ፍጥነቱን ብቃት ልንመዝን እንችላለን። ለምሳሌ ሌላ ደግሞ የአንድ ሰው አለ አይደለ በስራ ላይ የመሪነት ብቃት አለ እሱንም ልንመዝን ልንፈትሽ እንችላለን ማለት ነው። ስለዚህ ብቃት እንግዲህ በብዙ መንገዶች የሚለካ በብዙ መንገዶች የሚታይ የሰው ልጅ አቅም ነው።

ክፍያ ክፍያ ማለት እንግዲህ አንድ ነገር ገዝተን ለዛ ነገር የምንከፍለው ነገር ማለት ነው። ለምሳሌ ስልክ ገዝቼ ለስልኩ የሚያወጣው የራሱ የሆነ ዋጋ አለው። እና ለሱ ስከፍል የገንዘብ መጠኑ ክፍያ ይባላል ማለት ነው። ሌላው ደግሞ ካፌ ገብተን ሊሆን ይችላል ሬስቶራንት ሊሆን ይችላል ምግብ መጠጦች ወስደን ለሱ የምንከፍለው ክፍያ መጠን ክፍያ ይባላል ማለት ነው። ሌላው ደግሞ ምንድነው እንግዲህ ብዙ ነገሮች አሉ። ለምሳሌ የሆነ ሰው ውለታ ይውልልናል። ከዛ ያንን ውለታ እንግዲህ ያንን ሰው በምን ልክፈለው ብለን ስናስብ እና የሆነ ያደረገልንን ነገር አመሰግናለሁ ብለን የምንከፍለው ነገር ደግሞ እሱን ክፍያ ነው። ለምሳሌ የሆነ ሰው በጣም ዋጋ ከከፈለልኝ ለኔ እሱም የሆነ ችግር ሲገጥመው ያንን ዋጋ እኔም ለሱ እከፍልለታለሁ ማለት ነው። እንደሱ አይነት ነገሮች እንግዲህ ዋጋ የምንከፍለው ነገር ነው። ክፍያ ይባላል ማለት ነው። ሌላው ደግሞ በጣም ብዙ ነገሮች አሉት። አሁን ክፍያ አሁን ለምሳሌ የትምህርት ቤት ክፍያ አለብን። አሁን ለምሳሌ ዩኒቨርሲቲም ኮሌጅም ስንማር ክፍያ እየከፈልን ነው የምንማረው። ያሃ ኮርስ ያሃን የምንማረው ነገር የሚያወጣው የራሱ የሆነ ክፍያ አለው ማለት ነው። ሌላው ደግሞ ክፍያ እንግዲህ ስራ እንሰራለን አይደለ? አሁን ለምሳሌ ስራ ሰርተን የሃ ሰው የሚከፈለው የገንዘብ መጠን አለ። ስለዚህ እሱ ራሱ ክፍያ ይባላል ማለት ነው። ይሄንን እነዚህ እነዚህ ነገሮች ሁላ ያጠቃልላል። አመሰግናለሁ።

አውሮፕላን አውሮፕላን እንግዲህ እንደሚታወቀው በሰማይ ላይ የሚበር አውሮፕላን ነው። እኛም እንግዲህ ኢትዮጵያ ውስጥ አውሮፕላንም እንጠቀማለን ከሀገር ወደ ሀገር ለመሄድ ከክፍለ ሀገር ወደ ክፍለ ሀገር ለመንቀሳቀስ አውሮፕላንን እንጠቀማለን ማለት ነው። እንግዲህ ኢትዮጵያ ውስጥ አውሮፕላን የገባው በንጉስ ሀይለ ስላሴ ጊዜ ነው። በአንድ ሺህ ዘጠኝ መቶ ስድሳ አካባቢ። እንደውም የመጀመሪያው የአፍሪካ ህብረት ስብሰባ ወቅት አካባቢ ነው የገባው እና። ረጅም አመት እንግዲህ የኢትዮጵያ ኤርፖርት ረጅም አመት ልምድ አለው። በአፍሪካም ደግሞ በጣም ትልልቅ የሚባሉ ድሪም ላይኖችን ያስገባ ተቋም ነው። እና ኢትዮጵያን በዛ ተቋማ በጣም ብዙ ትታወቃለች። ይሄንን ነው እንግዲህ ማለት የምትችለው። ይሄ ነው ያለው እንግዲህ አውሮፕላን እንግዲህ በጣም ትልቅ በጣም ከሀገር ወደ ሀገር እየተሸጋገረ ያለ ትልቁ የሀገር ኢኮኖሚ ነው ማለት ነው። አንድ ሰው ከሀገር ወደ ሀገር ለመመላለስ እንግዲህ አውሮፕላንን ይጠቀማል ማለት ነው። እንግዲህ ይሄ ነው ያለው አመሰግናለሁ።

ቤተክርስቲያን እንግዲህ ቤተክርስቲያን ማለት እንግዲህ የእምነት ተቋም ነች እንግዲህ ቤተክርስቲያን እንግዲህ እኔ አሁን ለምሳሌ የኦርቶዶክስ ተዋህዶ እምነት ቤተክርስቲያን አማኝ ነኝ። ኢትዮጵያ ውስጥ እንግዲህ ብዙ ቤተክርስቲያናት አሉ እንግዲህ እኔ የማውቀው ስለ ኦርቶዶክስ ተዋህዶ እምነት ስለሆነ ስለእሱ ነው የማወራው። ስለዚህ የኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ እኛ ጋርም ብዙ አድባራት አሉ በእኛ አጥበያ አጥበያ እንኳን ማለት ነው ኡራኤል አለ። ቅዱስ ኡራኤል ቤተክርስቲያን አለ። እዛ ጋር እንግዲህ ቅድስት አርሴማ አለች እዛ ቤተክርስቲያን ውስጥ እዛ ደብር ውስጥ የሚከበሩ ቅዱስ ተክለ ሃይማኖት አሉ አቡነ ተክለ ሃይማኖት አሉ። ክርስቶስ ሰምራ አለች አርሴማ አለች እነዚህ አራት ታቦታት ይነግሱበታል ማለት ነው ይከብሩበታል ይከበሩበታል ማለት ነው። እንግዲህ ሌላው ደግሞ መርቆርዮስ አለ ቅዱስ መርቆርዮስ ግን እንደዚሁ አራት ታቦታቶች አሉ ቅዱስ መርቆርዮስ እንግዲህ የሚውለው በሃያ አምስት ነው። እዛም እንግዲህ አቡነ አረጋዊ አሉ። ልደትዬ አለች ዮሐንስ አለና እንግዲህ እዛ ቤተክርስቲያንም በሃያ አምስት ነው የሚከበረው እነሱ አሉ። ሌላው ደግሞ እናቴ ኪዳነ ምህረት አለች እናቴ ኪዳነ ምህረት ቤተክርስቲያን እንግዲህ እንዲሁ አራት ታቦታት አለው። እናትና ልጅ አሉ። ቅዱስ መድኃኒዓለም አለ ከዛ ከመድኃኒዓለም ሌላ ደግሞ ቅዱስ ጊዮርጊስ አለ ዛሬ ቅዱስ ጊዮርጊስ ነው። ባለፈ ደግሞ አቡነ አረጋዊ አሉ ማለት ነው። እዛ ቤተክርስቲያን ውስጥ እንግዲህ እነዚህ አራት ታቦታት ይነግሳሉ ማለት ነው። ሌላው ደግሞ ያው ቅዱስ ገብርኤል ቤተክርስቲያን አለ ቅዱስ ገብርኤል ቤተክርስቲያን እንግዲህ አራት ታቦታት ይነግሳሉ እናቴ የቅድስት ድንግል ማርያም አለች። ከዛ ዳሞ ኤልያስ አለ። ከዛ ዳሞ ማርያም አለች ራሷ እና እነዚህ ሁሉ አሉ ማለት ነው። እና በቃ ቤተክርስቲያን እንግዲህ የእምነት ተቋም ነው። የእምነት ተቋም ነች። ክርስቶስ የመሰረታት ቤተክርስቲያኖች እንግዲህ ክርስቶስ ራሱ ፈጣሪያችን ቤተክርስቲያንን አንጾ ሰርቶ ራሱን መስዋት አድርጎ ቤተክርስቲያን እንደኔ ውደዷት እኔ ቤተክርስቲያን እንደወደድኳት እናንተም ተዋደዱ ብሎ ክርስቶስ እንግዲህ እቺን እዚች ምድር ላይ እሱን ለማግኘት እሱን ለማምለክ እሱን ለማመስገን እሱን ለማክበር የምንገናኝባት ቦታ እንግዲህ ቤተክርስቲያን ትባላለች ማለት ነው። እንግዲህ ይሄንን ይመስላል። ቤተክርስቲያን እንግዲህ ብዙ ታሪካት ኢትዮጵያ ውስጥ እንግዲህ በጣም ብዙ አብያተ ክርስቲያናት አሉ። ጥንታዊ የሚባሉ አቢያተ ክርስቲያናት አሉ አሁን ለምሳሌ ቅዱስ ላሊበላ ያሳነጸው ቤተክርስቲያን አለ። ላሊበላ ላስታ ላይ ማለት ነው። እና ደግሞ አክሱም ጽዮን ደግሞ ጽዮን ማርያም አለች እንግዲህ ጽዮን ማርያም ረጅም ጊዜ እንግዲህ አስቡት። ሌላ ደግሞ ሌላ ደግሞ ሳልነግርህ ያለፍኩት ነገር። በመስከረም ሃያ አንድ ሚነግስ አለ ደግሞ መስቀሉ የጌታችንና መድኃኒታችን የኢየሱስ ክርስቶስ መስቀል ያረፈበት ቦታም አለ። እና በቃ እነዚህ ሁላ ቤተክርስቲያናቶች እንግዲህ አሉን ኢትዮጵያ ውስጥ እንግዲህ ይሄንን ይመስላል። ስለጠየከኝ ግን አመሰግናለሁ ቤተክርስቲያን ይቺን ትመስላለች።

በረዶ እንግዲህ በረዶ ማለት ምን ማለት ነው? ለምሳሌ ዝናብ ሲዘንብል ሊሆን ይችላል ወይንም ደግሞ አንታርቲካ አካባቢ ሊሆን ይችላል ወይንም ደግሞ ኢሮፕ አካባቢዎች በብዛት የሚታዩ ነገሮች ናቸው አሁን ለምሳሌ ኢትዮጵያ ውስጥ ክረምት ሲሆን ሀይለኛ ዝናብ ይዘንብና ወፈር ወፈር ያለ በረዶ ውስጥ የገባ የሚመስል ፍሪጅ ውስጥ የገባ አይነት የሚመስል ጥጥር ያለ ሶልዩድ የሆነ ውሃ ከሰማይ ሲወርድ እሱ በረዶ ይባላል ማለት ነው። ስለዚህ እሱ ነገር ይከማችና ያው ኢትዮጵያ ውስጥ እንኳን ብዙም አይቆይም በጣም ሀይለኛ ዝናብ ራሱ ዘንቦ ብዙም አይቆይም ኢትዮጵያ ውስጥ ግን በረዶ የሚባለው ነገር አሁን ለምሳሌ አንታክቲካ ቦታ አለ አይደለ እዛ ቦታ ላይ እንግዲህ የበረዶ ክምሩ በቃ ውሃው መሬቱ ተራራው ሁሉ ነገሩ ራሱ በረዶ ነው ስለዚህ እንደዛ አይነት ነገሮች ያሉበት ቦታ በረዶ ይባላል ማለት ነው። ሌላው ደግሞ ኢሮፕ አሜሪካ ኤዥያ ምናምን የሚባሉት ቦታዎች እንግዲህ አዲስ ዓመታቸው መግቢያ አካባቢ ጀምሮ በረዶ ነው መሬታቸው መንገዳቸው ሁሉ ነገራቸው ራሱ ነጭ ነው የሚሆነው እና። ስኖው ነው የሚሉት እነሱ እኛ ግን ያው በረዶ ነው የምንለው ስለዚህ በበረዶ ይሞላል ማለት ነው። ያ ሰፈራቸው ተራራ ይሆናል መኪናቸው ሁላ በበረዶ ሽፍፍል ይላል ና እሱ ነገር በረዶ ይሆናል ማለት ነው። እንግዲህ ወቅቱ እስኪያልቅ ድረስ ረዘም ላለ ጊዜ በበረዶ ይከበባሉ ማለት ነው። ስለዚህ ገናን አክብረው ከዛ በኋላው ያሉ ጊዜያቶችን ካለፉ በኋላ ያ በረዶ ይጠፋል ማለት ነው። እና በረዶ ማለት ይሄ ነው። ሌላው ደግሞ በረዶ የምንለው ነገር። ፍሪጅ ውስጥ አለ አይደለ ፍሪጅ ውስጥ ውሃ እናስቀምጥና ከላይ ያለው የፍሪጅ እቃ ውስጥ ስናስቀምጠው በረዶ ይሰራል። ያ ውሃ ከዛም በኋላ እንግዲህ ከፈለግን አንዳንድ ሰው ውሃ አድርጎበት ይጠጣል አንዳንድ ሰው ደግሞ አምቦ ውሃ አድርጎበት ይጠጣል። አንዳንድ ሰው ደግሞ ኮካ አድርጎበት ያንን በረዶ ይጠጣል አንዳንድ ሰው ደግሞ አልኮል ይጠጣበታል ውስኪ ይጠጣበታል ዋይን ይጠጣበታል የመሳሰሉት ነገሮች ማለት ነው። ስለዚህ በረዶ አንደኛው በረዶ ይሄ ነው ሁለተኛው ደሞ እንግዲህ በየሀገራቱ በየአለም እንግዲህ በሲዝናል በሆነ መልኩ በወቅቶች መፈራረቅ የሚመጣ እንግዲህ አንዱ መንገድ ነው ማለት ነው። ኢትዮጵያ ውስጥም አለ ግን ሀምሌ ወር ላይ ነው እንግዲህ ኢትዮጵያ ውስጥ ሀምሌ ወር ላይ የበረዶ የሚዘንብባቸው ጊዜያቶች አሉ ማለት ነው። እንግዲህ ይሄንን ይመስላል ስለበረዶ እኔ በረዶ የውጮቹን ሳየው ደስ ይለኛል። አንዳንዴ ምን አለበት እዛ ሄጄ ባየው የምላቸው ነገሮች አሉ። እንግዲህ ይሄንን ይመስገን አመሰግናለሁ ተመልሼ እመጣለሁ።

እንደምን አደሩ እንግዲህ እንደምን አደሩ ማለት ጠዋት ላይ የምንለዋወጠው የሰላምታ አይነት ነው። የሆነ ሰው እንግዲህ አድሮ ነግቶ ምሽቱ እንግዲህ ጨለማው ነግቶ ወደ ብርሃን ስንመጣ። እንግዲህ አንድ ሰው ሲያገኘን እንደምን አደሩ ብለን እንጠይቃለን ማለት ነው። እነሱም እግዚአብሔር ይመስገን እንዴት አደርክ አንተ ወይ ደሞ እንዴት አደርሽ አንቺ ብለው እየመለሱልን ጨዋታችንን እናደራለን ማለት ነው። ስለዚህ እንግዲህ እንደምን አደሩ ብሎ እንግዲህ ሁሉንም ሰው መጠየቅ ይቻላል። አሁን ለምሳሌ ጎረቤት ሊሆን ይችላል ልክ ጠዋት አጋጣሚ እኔ ቤተክርስቲያን እየሄድኩኝ። እነሱ ደሞ ወደ ስራ እም የሄዱ እኩል ተገና ከተገናኘን እኔ እንደምን አደራችሁ ብዬ ስማቸውን እጠቅስና ስጠይቃቸው እነሱ ደሞ እግዚአብሔር ይመስገን እንዴት አደርሽ ይሉኛል ማለት ነው። በሜሴጅም ሊሆን ይችላል ሌላው ደሞ በቴክስትም ሊሆን ይችላል። የሆነን ሀሳብ ስንጀምር እንዴት አደራችሁ እንደምን አደራችሁ? እንደምን አደሩ ብለን ያንን መልእክት ጠዋት አካባቢ የምንልክ ከሆነ በዛ መልእክት መሰረት መጀመር እንችላለን ማለት ነው። ሌላው ደሞ እንግዲህ ሰፋ ሚለው እንዴት ነው? አሁን ለምሳሌ ሰፋ ያለ ፕሮግራሞች ካሉን። ሆስት ማርገው ፕሮግራም ካለኝ። ከዛ ስማቸውን እየጠራሁኝ ጠዋት ከሆነ ያን ፕሮግራም ማዘጋጀው ስማቸውን እየጠራሁኝ እንደምን አደሩ እንደምን አደራችሁ እያልኩኝ ሰላምታ እያቀረብኩኝ እነሱም ሰላምታ እየተለዋወጥን ያንን ፕሮግራም እናሳልጠዋለን ማለት ነው። እንግዲህ በዚህ በዚህ መንገዶች ሰላምታ እየተለዋወጥን ምንቀጥል ይሆናል። እንግዲህ አንተንም እንደምን አደርክ እልሃለሁ። ደህና ደር ደሞ ሲሆን ምሽት ሲሆን ደሞ ደህና ደር ይባላል። መሃል ላይ ደሞ ከምሳ ሰዓት በኋላ ደሞ ሲሆን እንደምን አረፈድክ ይባላል ማለት ነው። ስለዚህ እንደምን አደሩ የሰላምታ መለዋወጫ ጠዋት ጠዋት ሲሆን የሰላምታ የምንለዋወጥበት አንደኛው መንገድ ነው ማለት ነው። እንግዲህ ይህንን ይመስላል አመሰግናለሁ መልካም ጊዜ። ሌላ ጥያቄ ካለ እንግዲህ በጣም በደስታ ደስ ብሎኝ እየመለስኩኝ የሚሄድ ይሆናል ማለት ነው። እንግዲህ ዛሬ በደንብ በርትቼ ነገን ደሞ እንደምን አደርሽ ስራ እንዴት ነበር እንደምባል ተስፋ አደርጋለሁ አመሰግናለሁ

የስራ ባልደረባ እንግዲህ የስራ ባልደረባ ማለት ምን አይነት ሰው ነው? ስራ እየተዋወቅነው ስራ ቦታ ሆኖ እዛው ስራ ቦታ ላይ በስራ ምክንያት ተዋውቀን ስራችንን አብረን የምንሰራ ሰዎች ካለን እንግዲህ የስራ ባልደረባ እንባላለን ማለት ነው። እንግዲህ የስራ ባልደረባ ደግሞ ስራውን ከመስራት አልፎ ደግሞ እየተገባባን እየተገባባን ስንመጣ ምግባብ አብረን መብላት እንጀምራለን። ከዛ የስራ ማልደረባ ከመሆን ባሻገር ደግሞ ጓደኛ ባልንጀራ ከስራ ውጪ አብረን የምንገናኝ ሻይ ቡና የምንልህ እያልን እያደራነው ነው እንመጣለን ማለት ነው። ምሳ አብሮ ከመብላት ማታም ከማምሸት እንግዲህ ከመደዋወል እንግዲህ ባለፈ ደግሞ የጠነከረ ግንኙነቱ የሚሄድበት አጋጣሚ ብዙ ነው። ግን ለጊዜው አሁን ስለ የስራ ባልደረባ ስለሆነ የጠየከኝ የስራ ባልደረባ ማለት እንግዲህ ያው እንዳልኩህ ነው። በስራ ቦታ ተዋውቀን ስራን አብረን የምንሰራ ሰዎች የስራ ባልደረባ ይባላል ማለት ነው። እንግዲህ ሌላ ሀሳብ ካለ ደግሞ አመጣለሁ አመሰግናለሁ በጣም

የት? እንግዲህ አንድ ሰው የሆነ ቦታ መሄድ አለበት አሁን ለምሳሌ ሆስፒታል መሄድ አለበት ልበላችሁ ከዛ በኋላ እዛ ሆስፒታል ሆስፒታል አትሄድም ተብሎ ቢጠየቅ የት ሆስፒታል ነው የምሄደው? ማለት የትኛው ሆስፒታል ነው የምሄደው የት ያለውጰሆስፒታል ነው የምሄደው ብሎ ሲጠይቅ እንግዲህ የቦታውን እና አቅጣጫውን እንነግረዋለን ማለት ነው። አሁን ለምሳሌ ስቴዲየም ስቴዲየም ነው ያለሀው ቢባል የት ስቴዲየም ስቴዲየም የትኛው ስቴዲየም ሁለት ሶስት ስቴዲየም አሁን አዲስ አበባ ውስጥ የለንም እንጂ ቢኖረኝ የትኛው ስቴዲየም ነው የምሄደው? የት ያለው ስቴዲየም ብለን ብንጠይቅ ለዛ ሰው እንግዲህ መልሱን እንሰጠዋለን ማለት ነው። እሺ አንድ ጓደኛዬ አሁን ለምሳሌ ተደዋወልን እንበል ከዛ ከጓደኛዬ ጋር ከተደዋወልኩኝ በኋላ የት ነው የምንገናኘው? ዛሬ ስትለኝ እንግዲህ የምንገናኝበትን ቦታ ነገርኳት ከዛ በኋላ ተገናኘን ማለት ነው። ስለዚህ የት ነው የምንገናኘው ብላ ስትጠይቀኝ? ያ የምንገናኝበትን ቦታ እንግዲህ አድራሻውን እነግራታለሁ ማለት ነው። ከዛ ካልተስማማች ደግሞ እሷ የራሷን አድራሻ ትነግረኝና እዛ ቦታ ላይ እንገናኛለን ማለት ነው። ስለዚህ የአንድ ቦታ መገኛውን የት እንደሆነ ኤግዛክት ቦታውን ለማወቅ ከፈለግን የት ነው ይሄ ቦታ ብለን እንጠይቃለን። ማለት ነው ስለዚህ እንግዲህ ይሄንን ይመስላል። በተጨማሪ ደግሞ እንግዲህ የአንድ ነገር አሁን ለምሳሌ መኪና አለ ልበላችሁ ከዛ መኪናውን አንድ ሰው መኪና አለውና ቤታችን መጣ ልበላችሁ ከዛ ቤታችን መጥቶ ምናምን ቁጭ ብሎ ተጫውቶ ምናምን ሊወጣ ሲል ወጣ ስል መኪናውን አላየኋትኝም። ከዛ በኋላ ስሙን እጠራና የት ነው የት ነው ያረካት መኪና የቱጋ ነው ያቆምካት? ብዬ ስጠይቀው ያ ሰው እንግዲህ መኪናውን ያቆመበትን ቦታ አቅጣጫውን ይነግረኛል ማለት ነው። እንግዲህ የት እንደሆነ ቦታውን ያለበትን ቦታ አቅጣጫውን የአንድም ቦታ መገኛ ቦታ የምንናገርበት የጥያቄ እንግዲህ የት ይጠራል ማለት ነው። እንግዲህ የት ነው ቦታው የሃ ነገር ያለው የት እንደሆነ? በደንብ ቦታውን ስንናገር ያለበትን ቦታ ተናገርን ለሰውየው አስረዳነው ማለት ነው። እና እንግዲህ ስለ የት ያለኝ ሀሳብ ይህንን ይመስላል። እንግዲህ በሌሎች ጥያቄዎች ደግሞ ተመልሰን እንገናኛለን የምትጠይቀኝን ጥያቄ ደግሞ እመልስልሃለሁ አመሰግናለሁ።

በር እንግዲህ በር ማለት የአንድ ነገር መግቢያ እንደማለት ነው። እና አሁን ለምሳሌ የቤታችን መግቢያ አለ በር አለው ስለዚህ እዛ ቤት ለመግባት ስፈልግ በዛ በር በኩል እገባለሁ ማለት ነው። ስለዚህ በዛ በር በኩል ስገባ እንግዲህ እዛ ቤት ውስጥ ገባሁኝ ማለት ነው። ስለዚህ ማንኛውም ነገር ቤት ሊሆን ይችላል ቤተክርስቲያን ሊሆን ይችላል። የመንግስት አገልግሎት ቢሮ ሊሆን ይችላል። እነዚህ ነገሮች ሁላ ምን አላቸው በር አላቸው? አሁን ለምሳሌ ቤቴ ለመግባት ስፈልግ በር አለኝ ማለት ነው። ስወጣ ደሞ ከቤቴ በሬን ቆልፌ እወጣለሁ። የውጭ በር ደሞ አለኝ። የውጭ በሬንም ከፍቼ እገባለሁ ስወጣ ዳደሞ ቆልፌ እወጣለሁ ማለት ነው። እንደዛ ማለት ነው ሌላው ደግሞ ምንድነው? የቢሮ አሁን ለምሳሌ እያንዳንዱ ቢሮ የመንግስት ቢሮ ሊሆን ይችላል። የሆነ ፕሮግራም አለብኝ እና መጣሁኝ ሊሆን ይችላል እና ከዛ እዛ ቢሮ ስገባ እንግዲህ ያንን በር አንኳኩቼ እገባለሁ። ከዛ በኋላ ፕሮግራሜን እዛ ለአለቃው መናገር ያለብኝን ነገር ከተናገርኩኝ በኋላ እና ጉዳዬን ካስፈጸምኩኝ በኋላ አመስግኜ በሩን ገረበብ አድርጌ ወይ በሩን ዘግቼ ቢሮውን በር ዘግቼ እወጣለሁ ማለት ነው። አመስግኜ ስለዚህ በር እንግዲህ ይሄን ያህል አክብሮት አለው ማለት ነው። ቤተክርስቲያን አሁን ለምሳሌ በር አላት። የውጭ በርም አላት። የውስጥ በርም አላት ማለት ነው። የግቢው በር ጋር ስንደርስ አማትቤ እገባለሁ ከዛ በሩን ተሳልሜ ስሜው እገባለሁ። ከዛ በኋላ ደግሞ የዋና መግቢያ በሩ ጋር ቤተ መቅደሱ መግቢያ ጋር ስደርስ ተንበርክኬ ለምኜ በሩን ደጃፉን ስሜ ከዛ ተሳልሜ እገባለሁ ማለት ነው። ወደ ዋና በር ሌሎችም ቦታዎች እንደዛ ናቸው። አሁን ለምሳሌ ትልቅ የንግድ ማዕከል ቦታ ሄድን ማለት ነው። ስለዚህ የትኛውም የንግድ ማዕከል ቦታ ላይ ስንሄድ በር ላይ እንግዲህ የሚጠብቁ ዘበኞች አሉ። ከዛ የሚጠብቁ ዘበኞች የት እንደምንሄድ ይጠይቁናል የምንሄድበትን ቦታ እንነግራችኋለን። ይፈትሹናል ያስገቡናል ማለት ነው። አሁን ለምሳሌ ሆቴል ብገባ ሆቴል ስገባ ምን አደርጋለሁ? መፈተሻ አለው በር ላይ ስለዚህ ከመግባቴ በፊት በሩ ላይ ስደርስ። እቃዎቼን ስልኬን ቦርሳዬን ምናምን በ እቃ በእሰጣቸውና ከዛ በኋላ እኔ በበሩ አልፌ እገባለሁ በማሽኑ በኩል ከዛ በኋላ ይፈትሹኛል። ከዛ ያለውን እቃ ሰጥተውኝ በር ላይ አመስግኜ ሄጄ ገብቼ የምሰራውን ስራ ማስፈጸም ያለብኝን ነገር አስፈጽሜ እመለሳለሁ ማለት ነው። ወይ ደግሞ ምግብን መግመገብ ካለብን ከጓደኞቼ ጋር ተገናኝቼ በልቼ ምግቤን ወደ ቤቴ እመለሳለሁ ማለት ነው። እንግዲህ በር ማለት ብዙ አይነት ነገር አለው እንግዲህ የቤተ መንግስት በር ላይ ትልልቅ የሚባሉ ዘበኞች ቆመዋል። ያንን ቤተ መንግስት የሚጠብቁ ማለት ነው። ሌላው ደግሞ ትልልቅ መስሪያ ቤቶች ድርጅቶች ደግሞ ዘበኞች አሏቸው። ያንን በር የሚጠብቁ ማለት ነው አሁን ለምሳሌ በስራ ወቅት እንዳይገቡ ስራን የሚያውኩ ሰዎች እንዳይገቡ ያላግባብ እንዳይገቡ ከዛ ባለፈ ደግሞ ሌባም እንዳይገባ ይጠበቃል ማለት ነው። ያ በር እንግዲህ ይሄንን የሚመስሉ ነገሮች አሉ ማለት ነው። ይሄንን ይመስላሉ ማለት ነው ያሉት ነገሮች እንግዲህ ስለ በር ይሄንን ያህል ካለን በሚቀጥለው ደግሞ ማስረዳት ያለብኝ ነገር ካለ አስረዳሃለሁ ጠይቀኝ ጥያቄዬን ከሰጠኸኝ እኔ በደንብ አድርጌ እንዲገባህ አድርጌ አስረድሃለሁ ማለት ነው። አመሰግናለሁ ጓደኛዬ

ደመና ደመና እንግዲህ ሰማይ ላይ የሚታይ ጉም የመሰለው ነገር እንግዲህ ደመና ይባላል። አንዳንዴ በቃ በክረምት በክረምት እንግዲህ ሰማይ ይሄ ሰማያዊ የሚባለውን አካል ባለ ደመና እንግዲህ ይዘጋል ጨረቃም ፀሀይም እንዳትታይ ትሆናለች ማለት ነው። ኮከቦች ሁላ ድፍፍን ብለው አይታዩም። ምክንያቱም በቃ ደመና ነው በዛ ደመና ላይ እንግዲህ ሀይለኛ ዝናብ በዘነበ ቁጥር በጣም የሚያስፈራሩ ነገሮች ይወጣሉ። ለምሳሌ መብረቅ ይኖራል። ሀይለኛ ዶፍ ወይንም ደግሞ ሀይለኛ በረዶ ዝናብ ሊዘንብ ይችላል ብርድ አለ ምናምን ስለዚህ ደመናው በቃ ከጥግ እስከ ጥግ ነው። በክረምት ጊዜ ጉም የሚለብሰው ከዛ እንግዲህ ያ ደመና ልክ ከዛ በኋላ ወደ መስከረም አካባቢ ከነሀሴ መጨረሻ አካባቢ ጀምሮ ወደ መስከረም አካባቢ ሲመጣ እንግዲህ ጉም የመሰለው ነገር እየለቀቀ እየለቀቀ ብርሃን እየወጣ ሰማዩን ሰማያዊውን እያየነው እንሄዳለን ማለት ነው። ከዛ ጥቅምት እያለ ሲመጣ ደግሞ የሚያማምሩ የጉም ጉሞቹ በጣም የሚያማምሩ ሆነው ቦታ ቦታ ሰርተው ምናምን እናያቸዋለን አንዳንዴ እንደውም ማታ ማታ ሲሆን እነሱን ማየት ራሱ ደስ ይላል። በጣም ነጭ ሆኖ በቃ እንደ ጥጥ ነው የሚመስሉት በጣም ንጣታቸው በጣም ነው የሚገርመው በጣም ነው የሚያማምሩት። እና እነሱ እንግዲህ ጥቅጥቅ ብለው በየቦታው ደመናው አንዳንዴ በዚህ ፀሀይ አካባቢ ምንም ካለ በቃ ስብስብ አንድ ላይ ሲሄድ ይታያል ፀሀይ ልትገባ አካባቢ በቃ እነሱን ማየት ራሱ እንዴት ደስ ይላል። እንዴት እንደሚያማምሩ ሰማዩን እንዴት እንደሚያሳምሩት ጉሞች ራሱ እና እንግዲህ ስለ ጉም ደስ የሚለው ነገር ይሄ ነው ማለት ነው። እንግዲህ አይሮፕላንም ሲሄድበት ከጉም በላይ ነው የሚሄደው። ከዛ በላይም ሲሄድ እንግዲህ ከዛ ከጉሙዳሙ ወጥቶ ሲሄድም በቃ የሚገርም ነገር አለው። ጉም አንዳንዴ የሚገርመው ተራራ ነው የሚመስለው። እና አውሮፕላን ሁላ እኔ እንኳን በአውሮፕላን ሄጄ አላውቅም ስሄድ በጉሙ ላይ ሲሄድ አሉ ገጭ ገጭ ገጭ ገጭ ገጭ ገጭ ይላል የሚባልም ነገር አለ። እንግዲህ እኔ ጉም በቃ ክረምት ሲሆን ጨለማ ሲሆን ትንሽ ደብዘዝ ይላል የማስፈራት ነገር አለው። ከዛ ውጪ ግን በቃ የሚያምር ይሆናል ማለት ነው። ሰማዩ ከዛ ውጪ ደግሞ አንዳንዴ ደግሞ ጉም አንዳንዴ ሳይኖር የት እንደሄደ አናውቅም? ሰማያዊ ይሆናል በቃ ሰማዩ ራሱ የሚያምር ሰማያዊ ይሆናል። አንዳንዴ ደግሞ ጉም ሙሉ ይሆን እና በቃ ደስ የሚል ይሆናል። በቃ ሰማይን በጣም ነው የሚያስዉባት በቃ ነጭ ነጭ ነጭ አንድ ቦታ ይሆኑ እና በቃ ሰማይን በቃ ውበቷ ይሆናሉ ማለት ነው። ስለዚህ ጉም እንግዲህ በጣም ለሰማይ ለውበቱ በጣም የሚያማምር ነገር አለው ማለት ነው። ይቺን ታክል ደግሞ ስለ ጉም ስለ ዳመና ከነገርኩህ አሁን ደግሞ በሚቀጥለው ደግሞ በደንብ ስለሌላ እነግርሃለሁ ማለት ነው። አመሰግናለሁ ስላዳመጥከኝ ጓደኛዬ። የሚቀጥለው ፕሮግራም የ ቮይስ ፕሮግራም እስክንገናኝ ድረስ አመሰግናለሁ

ማክሰኞ ማክሰኞ እንግዲህ ቀን ነው። አሁን ለምሳሌ በሳምንት ውስጥ ሰባት ቀናት አሉ አይደለ። ከሰባት ቀናት ውስጥ የመጀመሪያው ቀን ሰኞ ይባላል። ሁለተኛው ቀን ማክሰኞ ይባላል ማለት ነው። ስለዚህ ማክሰኞ የቀናት ሁለተኛ ቀን የሚባለው ምንድነው? የሳምንቱ ሁለተኛ ቀን የሚባለው ምንድነው? ማክሰኞ ነው ማለት ነው። ስለዚህ አሁን ማክሰኞ ብዙ ነገሮች ይሰሩበታል። ለምሳሌ ትምህርት የመጀመሪያ ቀን ሰኞ ቀን ተምረን እንግዲህ ለማክሰኞ የቤት ስራ ይሰጠንና ለማክሰኞ ሰርተን እናመጣለን። ከዛ አሁን ለምሳሌ የህክምና ቀጠሮ ማክሰኞ ሊሰጠን ይችላል። ብዙ ጊዜ ደግሞ የስራ ቦታ ትክክለኛው ስራ ይጀመራል ተብሎ የሚታሰበው ማክሰኞ ነው ለምንድነው? ሰኞ ሰኞ ብዙ ጊዜ የማይመጣ ሰውም ሊበዛ ይችላል ስራ ቦታ እያለን። ስራ የማይገባ ሰውም ማክሰኞ ሰኞ የማይመጣ ሰው ሊበዛ ይችላልና። ማክሰኞ ማክሰኞ እንደ ስራ ቀን መጀመሪያ ልታዩዋት ትችላላችሁ። እና እነዚህ ነገሮች ሁሉ አሉ ማለት ነው። እንግዲህ ስለ ማክሰኞ እችን ታክል ካልኩኝ ይበቃኛል። አመሰግናለሁ።

ኖቬምበር እንግዲህ ኖቬምበር የወራት እንግዲህ በኢትዮጵያ ወራት አቆጣጠር እኛ ኖቬምበር አይደለም የምንለው በእንግሊዘኛ ነው ኖቬምበር የምንለው ኖቬምበር ማለት እንግዲህ ጥቅምት ማለት ነው። ጥቅምት ማለት ነው ኖቬምበር ማለት እንግዲህ በኢትዮጵያ አቆጣጠር ካላንደር መሰረት ኖቬምበር ማለት ሁለተኛ ወር ነው። አሁን መስከረም የመጀመሪያው ወር ነው ጃንዋሪ የመጀመሪያው ወር እንደሚባል ሁላ። ይሄ ለኢትዮጵያ ካለንደር ደግሞ መስከረም የመጀመሪያው ወር ነው። ከዛ ኖቬምበር ደግሞ ሁለተኛው ወር ነው ማለት ነው። ስለዚህ ጥቅምት የሚባለው ነገር ምን ይባላል ማለት ነው ኖቬምበር ይባላል ማለት ነው። ስለዚህ እንግዲህ ኖቬምበር ላይ ለፈረንጆች እንግዲህ በጣም ቆንጆ አየር የሚታይበት ነው። እኛ ጋርም ጥቅምት ላይ እንግዲህ ብርድየሚመጣበት በጥቅምት አንድ አጥንት ብለን እንግዲህ ብርዱን መቋቋም አቅቶን እንትን የምንልበት ጊዜ ነው። እንደዛም ቢሆን ግን በቃ ደስ ብሎን ነው የምናከብረው ትንሽ ብርድ ጠዋትና ማታም ቢኖረውም። ሌላውን ቀናት ግን እንግዲህ እግዚአብሔርን አመስግነን ደስ ብሎን ነው የምንኖረው እንግዲህ። ሌላው ጥቅምት ደስ የሚለው ፓርት ሙሉ ይጾማል። እመቤታችንም የጌታችንና የምድሃኒታችን የኢየሱስ ክርስቶስ እናት የስደቷን በማሰብ የጉስቋም ማርያም ብለን ጾም የጾምን የምናሳልፍበት ጊዜ ነው። ደስ ይላል በጣም። ጾሙ ህዳር ከገባ በኋላ ነው እንግዲህ ህዳር ላይ ነው የሚፈታው። እንግዲህ ሌሎች ነገሮችም አሉ እንግዲህ ጥቅምት ላይ ጥቅምት እንግዲህ ብዙ በዓላት ይከበራሉ። ጥቅምት ሌላው የሚከበረው እንግዲህ አቡነ አረጋዊ ናቸው። እንግዲህ አቡነ አረጋዊ በከባድ ሁኔታ የሚከበሩት እንግዲህ ጥቅምት ላይ ነው። ሌሎችም በዓላቶች አሉ በቃ ከበድ ከበድ የሚሉና እንግዲህ ስለ ጥቅምት ወይንም ስለ ኖቬምበር ይሄንን ካልኩኝ ይበቃኛል አመሰግናለሁ።

እንግዲህ እ ጆሮ የምንለው ነገር ጆሮ እንግዲህ እ ለመስማት የምንጠቀምበት ነገር ነው። አንድ ሰው ሲያወራ ወይንም አንድ ድምጽ ስንሰማው በጆሮአችን እ በኩል ነው ሰምተን እንግዲህ ያንን ትእዛዝ ወይንም ደግሞ የሰማነውን ነገር ለማድረግ የምንጥረው ማለት ነው። ያው የምንማረው በጆሯችን ነው የሆነ ሰው የሚያስተምረን በጆሯችን ነው እና ጆሯችን ጥሩ አዳማጭ ከሆነ ጥሩ ተማሪዎች እንሆናለን ማለት ነው። ጥሩ አዳማጭ መሆን እንግዲህ ጥሩ ተማሪም ለመሆን ስለሚያግዝ ማለት ነው። ስለዚህ ጆሯችንን ተጠቅመን እንግዲህ ብዙ አገልግሎት ልናገለግል እንችላለን ማለት ነው። ትምህርት እንግዲህ ከሀ ጀምሮ እስከመጨረሻ ድረስ። በጆሯችን እየሰማን ነው እንግዲህ የምንማረው አስተማሪው የሚለውን የሚያወራውን እየሰማን ተግባራዊ እያደረግን እንግዲህ እንትን እንላለን ከቤተሰቦቻችን ጋር የምንግባባው እንግዲህ በጆሮአችን ነው። የሚነግሩትን ነገር እንሰማለን። ጆሮ እንግዲህ ከመስማት ባሻገር ደግሞ ከማዳመጥ ባሻገር እእ ማጌጫም ሆኖ እናገኘዋለን ማለት ነው። ሴቶች በብዛት ያጌጡበታል በጆሯቸው። እእ ሌላው ደሞ የማይረሳው ማይክ ታሰን። ያኔ ቦክስ እ ውድድር ሲያደርግ እንግዲህ እ ጆሮው የገነጠለበት ጊዜ አለና በሱ እንግዲህ ቸኮሌት ምናምን ተሰርቶ ማረሳው አጋጣሚ አይቻለሁ። እንግዲህ ስለ ጆሮ ይሄንን የሚያክል ነገር ካልኩኝ አመሰግናለሁ። እንግዲህ በሚቀጥለው ጥያቄ ደግሞ ተገናኝተን በደንብ የምናወራ ይሆናል ማለት ነው። አመሰግናለሁ

ሙቀት ሙቀት ማለት እንግዲህ የአየር ሁኔታ ነው። አሁን ለምሳሌ የአየር ሁኔታው እንግዲህ ቀዝቃዛ ከሆነ ሊሞቀን አይችልም። ሙቀት የሚባለው ነገር ሊሰማን አይችልም። ስለዚህ ሙቀት የሚባለው ነገር የሚሰማን ሞቃታማ የሆነ የአየር ሁኔታ ካለን በቃ መቋቋም እስከማንችል እንሆናለን ማለት ነው። ኢትዮጵያ እንኳን እግዚአብሔር ይመስገን የፈለገ ሙቀት ቢኖራትም ከፀሀይ ሸሸት ብላ ጥላ አካባቢ ከቆመች ምንም የሰው ልጅ ጥለ ጥላ ጥላ አካባቢ ከቆመ ምንም አይሆንም። ሙቀት በስመአብ አሉ በጣም ሞቃት ሀገራት። አሁን ለምሳሌ ሰሀራ በረሃ የሚባለው አካባቢ በጣም ሞቃት ሀገራት ናቸው። ሌላው ደግሞ ዱባይ፣ ሳውዲ ምናምን የሚባሉትም በጣም ከፍተኛ የሆነ ሙቀት ያለባቸው ሀገራት ናቸው። እና እዛ አካባቢዎች ለመቆየት በጣም ኢንፍራስታራክቸራቸው በጣም የበዛ፤ ያደጉ ሀገሮች፤ በጣም ሀብታም የሚባሉ ሀገሮች፤ ትልልቅ የሚባሉ ስራዎች የሚሰራባቸው የንግድ ቦታዎች ናቸው። ቱሪስቶች እንግዲህ ኢን ሚሊየንስ ነው እየጎበኟቸው ያሉት። የሚጎበኟቸውም ማለት ነው ከጊዜ ወደ ጊዜ ግን ደግሞ ሙቀታቸው በጣም አስከፊ ነው። በጣም አደጋ ነው። ያው በየሱቆቻቸው ሂት ወይንም ደግሞ የሙቀት መከላከያ ይጠቀማሉ። ግን ደግሞ ወደ ውጭ ሲወጣ በጣም እሳት ነው። ከባድ የሆነ ሙቀት ነው ያለው ማለት ነው። ሌላው ደግሞ ሙቀት እንግዲህ እሳት ለኩሰን ውሃ ሙቀት ሰጥተነው እንግዲህ በሙቀት እንግዲህ ውሃ ልናሞቅ እንችላለን። በሙቀት እንግዲህ ያው ካስክ ውስጥ ገብተን እንግዲህ በሙቀት እንግዲህ ካስክ ፀጉራችንን እንትን ካለ በኋላ ከደረቀ በኋላ ወጥተን እንግዲህ ፀጉራችንን መተኮስ እንችላለን ምናምን። እና ስለዚህ ሙቀት እንግዲህ እነዚህ እነዚህን የመሳሰሉ ነገሮች አሉት። አመሰግናለሁ።

አረንጓዴ። እንግዲህ አረንጓዴ ማለት የቀለም አይነት ነው። ዋና የሚባል መሰረታዊ ቀለም የሚባል ነው። አረንጓዴ። አረንጓዴ እንግዲህ በተፈጥሮ ሂደት ራሱ በጣም ድብቅ የሆነና የሚገርም የሆነ መገለጫዎች አሉት። እንግዲህ አረንጓዴ የለምለም ምሳሌ ነው። የማበብ ምሳሌ ነው። የሳር የእጽዋት ምሳሌ ነው። እና በብዛት እጽዋቱን ስናያቸው ዛፎቹን ስናያቸው አረንጓዴ ቅጠል አላቸው። እጽዋቱን ስናያቸው ሳሩ ቅጠሉ አረንጓዴ ከለር ነው የያዘው። ስለዚህ ይሄ የራሱ የሆነ ምክንያት ይኖረዋል ማለት ነው። ስለዚህ አረንጓዴ እንግዲህ በጣም የሚያምር ነው። ለይታም ለጤናም መልካም ነገር ነውና። አረንጓዴ ደስ ይላል። አረንጓዴ ሌላው ከለር ነው እንግዲህ ከለር አረንጓዴ ከለር አለ። አረንጓዴ ቀለም አለ። አረንጓዴ እንግዲህ የኢትዮጵያ ብሄራዊ ቡድን ተጫዋቾች የሚለብሱት አረንጓዴ ቢጫ ቀይ ነው። ምክንያቱም ሰንደቀ አለማችንም አረንጓዴ ቢጫ ቀይ ብሎ ነው የሚጀምረው። አረንጓዴ እንግዲህ ሀገራችን በጣም መንፈሳዊም ጥልቅ የሆነ እይታ አለው። እንግዲህ አረንጓዴ በዚህ መልኩ ይጠቀሳል ማለት ነው። እንግዲህ አረንኳዴ ማለት ልምላሜን የሚገልጽ ነውና። አረንጓዴ የሆነበት ምክንያት ለዚህ ነው። እንግዲህ አትሌቶቻችን በአለም አደባባይ ላይ በሩጫው ነግሰው ሲያዩ እንግዲህ አረንኳዴ ለብሰን ነው እንግዲህ የምናያቸው። ስለዚህ ለዚህ ለዚህ ለዚህ አረንጓዴ በጣም ደስ ይላል በጣም ደስ የሚል ከለር ነው ከእጽዋት ጋም ይገናኛል። ከብዙ ነገሮች ጋር ይገናኛል አረንጓዴ እንግዲህ ይሄን ያህል ስለ አረንጓዴ ካወራሁ ይበቃኛል አመሰግናለሁ።